እሺ በጣም ጥሩ እንግዲህ ብዙ ሂደቶችን እየተመለከትኩ ነው ብዙ ጥያቄዎች የተነሱልኝ ነው በጣም ደስ የሚል ሂደት አለው። እና ጥሩ የሆነ ሂደት አለው። እንግዲህ ወደ ጥያቄም ስገባ ቤተሰብህ ምን ያህል ጊዜ ይሰበስብሃል የሚል ጥያቄ ነው? እንግዲህ ጥሩ የሆነ መልካም የሆነ ጥያቄ ነው። እንግዲህ ቤተሰብ ወይ ምን ያህል ጊዜ ይሰበስብሃል የሚለው ጥያቄ በጣም አሪፍ የሆነ ጥያቄ ነው። ከብዙ ነገር ማየት እንችላለን ማለት ነው። እንግዲህ በዋነኝነት ቤተሰብ ያው ከመወለዷቸው ወይም ደግሞ ከመወለዳችን ጀምሮ እስከ ራሳችንን እስከምናውቅ ወይም ደግሞ ራሳችንን እስከምንችል ወይም ደግሞ ክፉ ደጉን ቢያንስ እስከምንለይ ሂደት በሚገባ ቤተሰብ የሚገባ የምንለብሰውን ልብሳችንን ገዝተውም ሆነ አልብሰውን በሚገባ እንዲሁም ደግሞ ጥሩ የሆነ የመልካም ግንኙነትን በደንብ አስተምረውን ያው እያንዳንዱ ሂደቱን በሚገባ ለምሳሌ ብናይ የተለያዩ ንግግር ሂደቶችን የሚያወሩትን ቋንቋ ራሱ ከቤተሰብ ነው። የሚጀምረው እና እና ብዙ ነገር ደግሞ ስናይ የቤተሰብ እንግዲህ ብዙ ነገር የሚገኝበት ሂደት አለ። ምክንያቱም ከማህበረሰባችን ጋር ለመኖር እንዲሁም ደግሞ የነሱ የቤተሰባችንንም እድገት ይዘን እንድናድግ ትልቅ የሆነ አስተዋጽኦ የሚያደርጉበት ሂደት አለ ማለት ነው። ከዚህ ከዚህ ጋር ተያይዞ ደግሞ ትልቅ የሆነ የልክ እንደ እርሻ አርሶ የመቅረት ሂደት ወይም ደግሞ ትምርት የሚሰጡን ሂደቶች አሉና ይሄ ደግሞ በጣም በጣም ትልቅ የሆነ ለእኛ ወሳኝ የሆነ ሂደት ነው ማለት ነው። ምክንያቱም እያንዳንዱን ሂደት በሚገባ እኛ ካወቅን ወይም ደግሞ ከተረዳን በሚገባ እነሱ በሂደት ካስረዱን ከተወሰነ ጊዜ በኋላ ሁሉ ነገር ለኛ ቀላል የሚሆንልን ሂደት አለ ማለት ነው። እና ከዚህ ጋርም ተያይዞ ደግሞ በዋነኝነት ትልቅ የሆነ የ አመለካከት ሂደታችን በጥሩ መንገድ ተቀርጾ እንዲያድግ እንዲሆን ደግሞ ትልቅ የሆነ የ ማስተዋል ሂደት እንዲኖረን እያንዳንዱን ሂደት በተገቢው መንገድ በጥልቀት የምናይበት ሂደት አለ ይሄ ደግሞ በጣም ለኛ ወሳኝ የሚባል የእድገት መሰረት ነው ብዬ አስባለሁ። ከዚህ ከዚህ ጋርም ተያይቶ ትልቅ የሆነ እንግዲህ ለየትኛውም ትውልድ እንዲፈጠር ወይም ደግሞ የትኛውም ትውልድ የማደግ ሂደቱ የመነሻ ሂደቱ በሚገባ ቤተሰብ እንደሆነ በደንብ ይታወቃል። እና ይሄ ደግሞ በጣም በጣም ለሰው ልጅ ትልቅ የሆነ ወይም ደግሞ ትልቅ የሆነ ውሳኔ ነው ብዬ ነው የማስበው። ምክንያቱም እያንዳንዱ ሂደቶችን በተገቢው መንገድ ካየን ትልቅ የሆነ አመለካከት ለውጥ እናገኛለን እና ይሄ ደግሞ በጣም በጣም ከሚታሰበው በላይ ትልቅ የሆነ የመኖር ሂደትም ወይም ደግሞ እያንዳንዱን የአስተሳሰብ ልዩነት በሚገባ የምናይበት ሂደት ነው ብዬ አስባለሁ። እና እንደ አጠቃላይ ትልቅ የሆነ ሂደት እያንዳንዱ ይሄ እንበል ወርቀን ደረጃ በተገቢው መንገድ የምናይበት ሂደት አለ ማለት ነው። ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የኑሮ ሂደትንም ሆነ የሚገባውን የቃል ወጣት እንቅስቃሴ የምናገኝበት ሂደት አለና በዋነኝነት ደግሞ ከዚህ ከዚህ ጋር ተያይዞ የተሻለ ውጤት እንዲኖረንም ሆነ የተሻለ አመለካከት እንዲኖረን ልክ ተገቢ ብሎ የሆነ የሂሳብ ሂደትንም ሆነ የአንደኛውንም እውቀት ደረጃ በተገቢው መንገድ የምንረዳበት ሂደት አለና ይሄ እንግዲህ በጣም ለእኛ መሰረታዊ ከሚባሉ ነገሮች አንዱ ናቸው። እና ይሄን ደግሞ በደንብ የቤተሰብ ሂደት በተገቢው መንገድ ካወቅን ወይም ደግሞ ከተረዳን ትልቅ የሆነ የለውጥ ሂደት ወይም ደግሞ የእድገት ደረጃችን ትልቅ የሚሆንበት ሂደት አለ እና ይሄን ደግሞ በተገቢ መንገድ ከፈጸምን ትልቅ ደረጃ ላይ እንደርሳለን። የነገ ሀገር ተረካቢም ሆነ የነገ ትውልድ ቀራጭ የምንሆነው ከቤተሰብ በወጣንበት ሂደት ነውና። አዎ እንደ ቤተሰብ ደግሞ እንደ አጠቃላይ ቤተሰብን ጋር ተያይዞ የምንቆይበትም ጊዜ የተወሰነ ጊዜ ነው ማለት ነው። ምክንያቱም ራሳችንን እስካወቁኝ ደግሞ ራሳችንን ወደመቻል በምንቀርበት ሂደት በሚገባ ራሳችን እንቅስቃሴ የምናደርግበት ሂደት አለና ያ ደግሞ በጣም እኛ ለህይወታችን መሰረት የሚሆንበት ሂደት አለ እና ይሄንን በተገቢው መንገድ ከተጠቀምን በጣም በጣም እንደኛ ከሚታሰበው በላይ ትልቅ የሆነ የአመለካከት ለውጥ እናገኛለን ብዬ አስባለሁ። እና ይሄ እንግዲህ የቤተሰብ ሂደት ለተወሰነ ጊዜያት እኛ ጋር ይቆያሉ ከዛ በተወሰነ ጊዜ በኋላ ወደ እኛ እነሱ ጋ ቆያለን ከዛ ከትንሽ ጊዜ በኋላ ደግሞ በተገቢው መንገድ ወደ እኛ ህይወት የምንመራበት ሂደት የምንሄድበት የራሳ በራሳችን ጥረት የምናደርግበት ሂደት አለ። እና ይህ ትልቅ የሆነ የምልሃለት ሂደት ነው ብዬ አስባለሁ። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ውሳኔ የምንወስንበትም ሂደት ለኛ መሰረታዊ ከሚባሉ ነገሮች

እሺ በድጋሚ ተመልሻለሁ ማለት ነው እንግዲህ ብዙ ነገሮችን እያየው ብዙ ነገሮችን እየተረዳሁ እገኛለሁ ማለት ነው። እንግዲህ እንደ አጠቃላይ ትልቅ የሆነ የጊዜ ሂደትም የሆነ የአመለካከት ሂደት በጣም በተገቢው መንገድ እየተመለከቱና እየተረዳው ያለውበት ሂደት አለና። ይሄ ደግሞ በጣም በጣም ከሚታሰበው በላይ ወሳኝና መሰረታዊ የሚባል ሂደት ነው ብዬ አስባለሁ። ምክንያቱም እየአንዳንዱን ነገሮች ሳይ ሙሉ በሙሉ ከህይወት ጋር ትገናኛላችሁ ወይም ደግሞ የምንኖረው ህይወት ጋር በጣም ግንኙነት ያላቸው ጥያቄው ናቸው እና በጣም ደስ ይላሉ ማለት ነው። እንግዲህ ከዚህም ጋር ተያይዞ ትልቅ የሆነ አመለካከትንም የምንቀይርበት ወይም ደግሞ የቀየርንበትንም ሂደት በተገቢው መንገድ የምንገልጽበት ሂደት ነው። ብዬ አስባለሁና ወደ ጥያቄዋም ስገባ ምን ያህል ጊዜ ስብሰባ ታደርጋላችሁ የሚል ጥያቄ ነው? እንግዲህ በጣም ጥሩ ያው እንግዲህ ስብሰባ እኔ ያው ብዙ ጊዜ የማደርገው ከስራ ባልደረቦቼ ጋር ነው ማለት ነው። እንግዲህ የስራ ባደረቦቼን ስንመለከት በጣም በተገቢ መንገድ ጥሩ የሆነ ግንኙነት ያለኝ ነኝ ብዬ አስባለሁ። ምክንያቱም ትልቅ የሆነ የስራ ሂደት ሲኖር ወይም ደግሞ የተለያዩ ስራ ሲኖሩ በተገቢው መንገድ በልምድ በተሞላ መንገድ ወይም ደግሞ በሃላፊነት በተሞላው መንገድ ስንንቀሳቀስ ትልቅ የሆነ የህይወትን ጉዞን እያጣጣምን እንዲሁ ደግሞ ከህዝባችን ጋር ደግሞ ከማህበረሰብ ካለው ማህበረሰባችን ጋር የምናደርገውን እያንዳንዱን የሂደት ሁኔታውን በሙሉ በሙሉ ትልቅ የሆነ የምናደርግበት ወይም ደግሞ ለእኛ መሰረታዊ የሚባልበትንም ሂደት ውስጥ በውሳኔነት የምንይዘው ሂደት አለ። እና ከማህበረሰቡ ጋር ደግሞ ትልቅ የሆነ የንግግር ክህሎት እንዲሁ ደግሞ የተለያዩ ነገሮችን የማስተዋል ሂደት እንዲሁም እንደ አጠቃላይ ደግሞ ትልቅ የሆነ የማወቅ ወይም ደግሞ የእያንዳንዱን ነገር የማስተላለፍም ሂደት በጣም ይሄ ደግሞ ወሳኝ ነገር አለው። እና እንግዲህ በስራ ሂደት ላይ ስንኖር ማንኛውንም ስራ ስንሰራ እንግዲህ ይሄ ቢያንስ ሰው እንኳን አጠገባችን ባይኖር ወይም ደግሞ ከሰዎች ጋር የመስራት አቅሙ እንኳን ለጊዜው ባይኖረን እኛ ራስ በራሳችን የቱ ጋር ነው ያጠፋሁት የቱ ጋር ነው ያለማሁትወይም ደግሞ የቱ ጋር ነው ስህተቴ ስህተቴ ላርመው እንዲሁም ደግሞ የቱ ጋር ነው በሚገባ እየሰራው ያለው እንደዚሁ መቀጠል አለብኝ የሚለውን ራሳችንን የግድ መገምገም አለብን ማለት ነው። ግዴታ ሰዎች ተሰብስበው ብቻም ላይሆን ይችላል። እና ከዚህ ከዚህ ጋርም ተያይዞ ደግሞ በብዙ መንገድ ስራ ባልደረቦችን እንዲሁም አንዳንዴ ጊዜ ላይ ትላልቅ ሰዎችን የሚሰበሰቡበትን ሂደት ሄጄ በደንብ የማጠና ወይም ደግሞ የማይበት ሂደት አለና ምክንያቱም እያንዳንዱን ሂደታቸውን በጥንቃቄ እና በተገቢ መንገድ እንደሚቀጥሉ በተረዳሁበት ሂደት ስላለ ያ ደግሞ በጣም እኔ ለኔ ትልቅ የሆነ ምሳሌ ነው ብዬ አስባለሁ። እና ይሄ ደግሞ እያንዳንዱ የስራ ውጤት ለማግኘት ወይም ደግሞ እያንዳንዱ የስራ ምንነትና ትልቅ የሆነ ጉልህ የሆነ አስተዋጽኦ ለማድረግ ይህ ዋነኛ የአመለካከትም ሆነ የስራውን ሂደት በደንብ በተገቢው መንገድ እንድንረዳ የሚያደርገን ሂደት ነው። እና እና ብዙ ጊዜ እንግዲህ በስራ ሂደት ላይ የተለያዩ ችግሮች ሲኖሩ እንዲሁም ደግሞ የተለያዩ አዲስ ሀሳቦች ሲኖሩ እነኛን ሀሳቦች በምን አይነት መንገድ እናራምዳቸው ወደ ህዝብስ በምን አይነት መንገድ አውጥተን ለህዝቡ እንዴት ተደራሽ እናድርግ? የሚለውን እንግዲህ እነዚህ የአይነት ነገሮች በተገቢው መንገድ ጥሩ የሆነ ውይይት ተደርጎበት ነው ውሳኔ የሚሰጥበት እና ይሄ ደግሞ በጣም ትልቅ ትልቅ የሆነ ነገር ነው ብዬ አስባለሁ። ምክንያቱም ምንድነው? እያንዳንዱ የሰራ ሂደቶች በተለያየ መስክ የተሰማሩ ሰዎች ይኖራሉ እንዲሁም በአንድ መስክ ላይ የተሰማሩ ሰዎች ይኖራሉ እና እነኛ ሰዎች እንግዲህ ሁሉም አንዱ የሚያውቀውን አንዱ ላያውቅ ይችላል አንዱ የተረዳውን አንዱ ላይረዳ ይችላል። እና እነኚህን ነገሮች በልምድ ሂደት እያንዳንዱ የስራ ሂደታቸውን በደንብ ልምድ ልውውጥ የሚያደርጉበት ሂደት ስላለ ይሄ ደግሞ በጣም በጣም ትልቅ የሆነ ለሙያው ትልቅ የሆነ ምሳሌ የሚሆንበት ሂደት አለና በአጠቃላይ ትልቅ የሆነ ውይይት ይደረጋል እንዲሁ ደግሞ ትልቅ የሆነ ልምድ የልምድ ክፍፍል ወይም ደግሞ የልምድ መሰጣጠት ሂደት ይኖረዋል። እና ይሄ ደግሞ በጣም ወሳኝ ነገር ነው ብዬ አሽባለሁ። እና ከዚህ ከዚህ ጋርም ተያይዘው ደግሞ አንዳንድ የሚከብዱ ስራዎች ወይም ደግሞ ከሚታሰበው በላይ ጫና የሚያሳድሩ የተለያዩ ስራዎች ይኖራሉ። እና እነሱ እነሱን ደግሞ በትልቅ አንድ ሰውን በጣም ከሚታሰበው በላይ ከብዶት እያለ አብሮት ያለውን ደግሞ ጠየቅ ሲያደርገው ለሱ በጣም ቀላል ነገር ሆና የሚታይበት ሂደት አለና ይህ ደግሞ እያንዳንዱ የሙያ ሂደታቸው በተለያየ አካሄዱን ደግሞ በተለያየ አረዳድ የሚረዱበት ሂደት ስለሆነ ይህ በጣም ግንኙነትን ይጨምራል

እሺ በጣም ጥሩ እንግዲህ ጥሩ ቆይታ እያሳለፍን ነው ማለት ነው። እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ የሆነ ሂደትን ያነሳንበት ያለንበት ሂደት አለና በዋነኝነት ደግሞ ትልቅ የሆነ የእውቀት ደረጃን የምናይበት ሂደት አለ። እና ይሄ ደግሞ በጣም ትልቅ የሆነ አመለካከት ሂደትን መመልከት እንችላለን ብዬ አስባለሁ። በዋነኝነት ደግሞ ትልቅ የሆነ እውቀትን ስንይዝ እያንዳንዱ የሙያ ሂደት በርካታ እውቀቶችን የምንሰበስብበት ወይም የምናካብትበት ሂደት አለና ይሄ ደግሞ በጣም ለእኛ መሰረታዊ ከሚባሉ እውቀቶች መካከል አንዱ ነው ብዬ አስባለሁና እያንዳንዱን የእውቀት ሂደትንም በተገቢው መንገድ ከተረዳነው ካወቅነው ወይም ደግሞ ካየነው እያንዳንዱ ነገር በጣም ትልቅ የሆነ ለውጥ የምናይበት ያመለካከት ለውጥ አለ እንዲሁም ደግሞ ያስተሳሰብ ለውጥ አለ ማለት ነው። እና እንግዲህ ወደ ጥያቄውም በሚገባ ስገባ የአንዳንድ ሂደቶችን ተመልክቼ ነው ደስ ብሎኛል። እንግዲህ የተበላሹ ነገር ማስተካከል ትችላለህ የሚል ነው ማለት የተበላሸ ነገር ማስተካከል ትችላለህ የሚል ጥያቄ ነው? እንግዲህ የተበላሸ ነገር ያው እንደየ እቃው ወይም ደግሞ እንደየተበላሸበት ሂደት ቢለያይም በቻልኩት አቅም ለማስተካከል የማደርገው ጥረት ትልቅ የሆነ ጥረት ነው ማለት ነው። ምክንያቱም እያንዳንዱን ነገር በተገቢው መንገድ ለመስራት እሞክራለሁ። ለምሳሌ የተለያዩ በትንሹ እንኳን ሊበላሹ የሚችሉ የተለያዩ ነገሮችን ሳይበ የተለያዩ ለምሳሌ በቤት ቁሳውሶች የተለያዩ በሆነ ምክንያት የሚገነጠሉ ይኖራሉ እንዲሁም የሚሰበሩ ይኖራሉ እና እነሱን በቀላሉ አለችኝ የማውቃት ነገር እሷን በሚገባ መልሼ ገጣጥሜ ወደነበረበት የመመለስ ሂደት በጣም ጥሩ የሆነ ሂደት እንትን አለው ማለት ነው። ይሄ ደግሞ በጣም ለእኔ ወሳኝ እና ጥሩ የሚባል ነገር ነው ማለት ነው። እያንዳንዱን ነገር ስንመለከተው ትልቅ የሆነ ለውጥና አመለካከትም በተገቢ መንገድ የምናገኝበት ሂደት አለ። ወይም ደግሞ አመለካከታችን ሻል ባለ መንገድ የሚቀየርበት ሂደት አለ። ብዬ አስባለሁ ይሄ ደግሞ ከኑሮ ወጣውረዳ አንፃር ማለት ነው ሰዎች በቀላሉ አንዳንድ ጊዜ ላይ በተለያየ ባላወቁት ነገር ወይም ደግሞ ባልተረዱት ነገር ላይ የሆነ ልምድ እንደመውሰድ ወይም ደግሞ ብዙ ጊዜ እንደቆዩ አድርገው የሚሰሩ ሰዎች አሉና እነኛ እነኛ ደግሞ በሆነ በ ባሉበት የስራ መስክ ላይ በተገቢው ሙያዋ ቢገባ ከያዙ በኋላ ያቺን ደግሞ ሲያዩ በጣም የተሻለ የሚያሳዩበት ሁኔታ ነው። እንግዲህ ከዚህ ጋር ተያይዞ ደግሞ በዋነኝነት ስንመለከተው እያንዳንዱ የእድሜ ደረጃም ሆነ የሙያ ክህሎትን የማዳበር ሂደት በጣም ለሰዎች ትልቅ የሆነ ቦታ ያለው ነገር ነው ብዬ አስባለሁ። እና ይሄ ደግሞ በጣም በጣም ከምታስበው በላይ የእውቀት አድማስ የምናሰፋበት እና የበታችንን በተገቢው መንገድ የምናይበት ሂደት አለና እያንዳንዱ ደግሞ እውቀት የሚመነጨው ከአእምሮ ነውና ከመማር ሂደት ነው። ከዚህ ከዚህ ጋር ተያይዞ ብዙ ሰዎችን ችግር ለመፍታት በሚገባ በጣም ትልቅ የሆነ ወሳኝነት ያለው ነገር ነው ብዬ አስባለሁ። እና እንደ አጠቃላይ ደግሞ ትልቅ እውቀትን ለመሰብሰብ በየጊዜው መማር እና መማር በጣም ዋነኝነት ይለቃል መኖር አለበት ብዬ አስባለሁ። ምክንያቱም የትኛውንም ነገር ለመተግበር ለምሳሌ ገንዘብ ብቻ እጃችን ላይ የሚኖረን ወይም ደግሞ ሁሌ ባለ ገንዘብ ብቻ የምንኖር የተለያዩ ስራዎችን ለመስራት ገንዘብ ብቻ ዋጋ የለውም አለው ብዬ አስባለሁ። ምክንያቱም እያንዳንዱ ስራ በእውቀት ሲታገዝ ነው ከገንዘብ ጋር የሚሄደው እና ይህ ይህ ደግሞ የሙያ ሂደት ወይም ደግሞ የቴክኒሻልነት የተለያዩ ችግሮችን የመፍታትም ሂደት በጣም ትልቅ የሆነ የአእምሮ የአስተሳሰብ ሂደትንም ትልቅ የሆነ እውቀት እንድንይዝ እና እንድንጨበጥ የሚያደርገን ነውና ከዚህ ከዚህ ጋርም ተያይዞ ትልቅ የሆነ ማስተዋልን መሰብሰብ ይኖርብናል ብዬ አስባለሁ። እና አንደ አጠቃላይ የተበላሹ ነገሮችን ማስተካከል በሚገባ በአቅሜ ልክ እችላለሁ እና እንዲሁ ደግሞ ለሰዎች በምችለው አቅም ችግራቸውን ለመፍታት እሞክራለሁ። እና ጥሩ የሆነ የሙያ ሂደትም በጊዜ ሂደት የተለያዩ ነገሮችን ለማወቅ ጉጉት ስላለኝ ብዙ ነገሮች አውቃለሁ ብዬ አስባለሁ። ከዚህ ከዚህ ጋር ተያይዞ እንግዲህ ዋነኛው ነገር ለሰዎች ችግራቸውን መወጣት እና ችግራቸውን መፍታት ነው ማለት ነው። እና የተበላሹ ነገሮችን መልሰው

በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው እንግዲህ ጥሩ ጊዜ እያሳለፍን ነው በጣም ደስ ይላል በጣም ተመችቶኛል ማለት ነው። እንግዲህ የምትጠየቀው ጥያቄዎች በጣም ለኔ ተመችተውኛል በጣም ደስ ብሎኛል እና ከልብ አመሰግናለሁ ማለት ነው። እንግዲህ ወደ ጥያቄው ስገባ በምንጣፍ ላይ ትቀመጣለህ የሚል ጥያቄ ነው። በጣም ጥሩ የሆነ ጥያቄ ነው ማለት ነው። እንግዲህ በምንጣፍ ላይ ትቀመጣለህ የሚለው ጥያቄ ያው በምንጣፍ ላይ ሂደት አለው። የተለያዩ ምክንያቶች ቢኖሩትም ማረግበት ደግሞ በምንጣፍ ላይ የምቀመጥበት ሂደት ያን ያህል የለም ብዬ ነው የማስበው። ወይም ደግሞ እንደዛ ነው የማደርገው። እና ያን ያህል ምንጣፍ ላይ መቀመጥ ያው ብዙም ደስ አይለኝም ማለት ነው። ምክንያቱም ያው የተለያዩ ወንበሮች ላይ ግድ መቀመጥ አለብን። እና ያው ህፃናቶች ሲሆኑ ነው እንግዲህ በደስታ እየፈነደቁ የተለያዩ ምንጣፎች ላይ እንደውም ለማንሳት ይሞክራሉ። እንዲሁ ደግሞ ከቦታ ቦታ ለማንቀሳቀስም ይሞክራሉና። ደስ የሚል የእውቀትም የአስተሳሰብም ሂደት ያላቸው ናቸው ብዬ አስባለሁ። ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የሙያ ክህሎት ወይ ደግሞ የሙያ አስተሳሰብ የሙያ የጭንቅላት እውቀትንም የሚያዳብሩበት ሂደት አለ ማለት ነው። እንግዲህ ከምንጣፍ ላይ መቀመጥ ጋር ተያይዞ በጣም ደስ የሚለኝ ወይም ደግሞ በጣም የሚያስገርሙኝ ሂደቶችን ሳይ ብዙን ጊዜ ህፃናቶችን በተገቢው መንገድ እነሱን ስመለከት በጣም በጣም ከሚታሰበው በላይ ደስታቸውን የሚገልጹበት እንዲሁም ደግሞ እውቀታቸውን በደንብ የሚረዱበት ሂደት አለና። እያንዳንዱን ሂደታቸውን ስንመለከት ደግሞ በጣም በጣም በጣም ከሚታሰበው በላይ እውቀታቸው በጣም የሰፋ ነውና። እያንዳንዱን እውቀታቸውን በተገቢው መንገድ የሚያከናውኑበት ወይም ደግሞ ልዩነታቸውን የሚገልጹበት ሂደት አለና ያ ደግሞ በጣም በጣም በጣም ደስ የሚል ስሜት አለው ማለት ነው። እዛ ላይ እየፈነደቁ ወዲህ እና ወዲህ በአራት እግራቸው ድክ ድክ ሲሉ መቆም ባልቻሉበት ሂደት ላይ። ከቦታ ቦታ ሲንቀሳቀሱ ሲፈልጉ ደግሞ ላዩ ላይ ሲተኙ እና ትልቅ የሆነ የደስታ ሂደት ያላቸው ስለሆነ በጣም በጣም ትልቅ የሆነ እውቀት የሚጨብጡበት እውቀት አለ። በጨዋታ መልክ ለምሳሌ እያሳዩ እዛ ጋር እያዝናኑ የተለያዩ ነገሮችን ይሰማሉ እንዲሁ ደግሞ ይረዳሉ እና። በልጅነት ሂደታቸው ደግሞ ነጭ ወረቀት እንደመሆናቸው መጠን እያንዳንዱን ነገር በቀላሉ ለአእምሮአቸው የሚሰጡበት ወይም ደግሞ አእምሮአቸው በደንብ ተረድተው እና የሆነ ነገር ሲነገራቸው በፍጥነት ያቺን ነገር የመቅለብ ወይም ደግሞ የመረዳት ክህሎት ስላላቸው ህፃናቶች። እና ከዚህ ከዚህ ጋር ተያይዞ ደግሞ በጣም በጣም የሚያስደስት ነገርን የምናይበት ሂደት አለ። እንዲሁ ደግሞ እየፈነደቁ ሁለት ሶስት ሲሆኑ ወዲህ እና ወዲህ ድክድክ እያሉ የሚሄዱበት ሂደት አለ ማለት ነው። እንግዲህ ያ ሲሆን ደግሞ በጣም ለልጆች ደስ የሚልበት ሂደት አለ። ከዚህ ጋር እዚህ ጋር ተያይዞ ያው እንግዲህ ልጆቼ ሊጫወቱበት ወይም ደግሞ ወዲህ እና ወዲህ እንቅስቃሴ እንዲያደርጉበት መጀመሪያ ላይ ትልቅ የሆነ የማጽዳት ሂደት መኖር አለበት ብዬ አስባለሁ። ምክንያቱም እዚያ ጋር በእጃቸው በእግራቸው ስለሚንቀሳቀሱ እጃቸውን ደግሞ በአጋጣሚ ወደ አፋቸው ሊከቱ ስለሚችሉ ያ ያ ጥንቃቄ ከጥንቃቄ ግንዛቤ ውስጥ ተከቶ በደንብ በሚገባ የእንትኑን ሂደት የእውቀቱንም ሆነ የ አስተሳሰብ ሂደቱን በተገቢው መንገድ መለወጥ ይኖርባቸዋል። ማለት ነው ይሄ ደግሞ በጣም ለእኛ ከሚታሰበው በላይ የደስታ ምንጭ የሚሆንበት ሂደት አለና ደስ የሚል የምልከታ እውቀት እና የእያንዳንዱን የኑሮ ውጣ ውረድንም የሚያዩበት ሂደት ማለት ነው። በተገቢው መንገድ ምክንያቱም በጊዜ ሂደት በጊዜ ሂደት እያደጉ ሲሄዱ የሚያውቁበት ሂደት አለና። እንግዲህ ያው እንደ አጠቃላይ መልስ ደግሞ በምንጣፍ ላይ ሆነን ያን ያክል እንትን ማለት ብዙም እንትን አንልም ያው በሚገባ የማጸዳበት ሂደት አለ እና ከዚህ ከዚህ አንፃር ነው ማለት ነው። በተገቢው መንገድ የህንፃውንም ሆነ የተለያዩ ወለሎችን በሚገባ የመጸዳትገጽ መኖር አለበት ብዬ አምናለሁ። እና ከዚህ ከዚህ ጋርም ትልቅ የሆነ መወልወል ወይም ደግሞ ማሳመር የእኛ ሀላፊነት የየቤታችን ሀላፊነት እንደመሆኑ መጠን ከግንዛቤ ማስገባት ይኖርብናል ብዬ አስባለሁ። እና አጠቃላይ ይህን ይመስላል ማለት ነው። በጥቂቱ ስመለከተው ይህ ነው እንደ አጠቃላይ ማለት ነው እንዳለ

በጣም ጥሩ በድጋሚ ተመልሻለሁ ማለት ነው ብዙ ነገሮችን እየተረዳሁ እያወቅኩ እየተማርኩ የሄድኩበት ሂደት አለና በጣም ደስ ብሎኛል። ማለት ነው እንዲሁም ደግሞ አንዳንዴ የረሳናቸውን ነገሮች በደንብ ድጋሚ ያስታውስን በህይወታችን ተፈጻሚነት እንዲኖራቸው ማድረግ የምንችልበትን በጣም የተነሳልኝ ነው በጣም ትልቅ የሆነ እውቀት እያገኘሁበት ነው ማለት ነው። እንግዲህ ወደ ጥያቄውም ስገባ ኮፍያ ማድረግ ትወዳለህ የሚል ጥያቄ ነው በጣም የሚገርም ጥያቄ ነው። ኮፍያ ማድረግ እንግዲህ ያን ያህል አልወድም ማለት ነው። ወይም ደግሞ ኮፍያ ደስ አይለኝም እንደ አጠቃላይ ስንመለከተው ምክንያቱ ደግሞ ያው ገና ነው የወጣትም ስለሆንኩ ያን ያህል ኮፍያ ብዙም አይመስጠኝም ደግሞ ደስ አይለኝም ማለት ነው። እንግዲህ ኮፍያን ስንመለከት ብዙም ጊዜ ስናይ ኮፍያ የሚያደርጉ ሰዎች በጣም ብእድሜ ሄድ ያሉ ደግሞ ትልቅ የሆኑ ሰዎች ናቸው እና ይሄ ደግሞ በጣም ደስ የሚያሰኝበት ሂደት አለ። በእድሜ ደረጃ ተያይዞ ማለት ነው አንዳንድ ነገሮችን እንደ አጠቃላይ ደግሞ ስናያቸው ከእድሜያችን ጋርም አብረው የሚሄዱ የአለባበስ ሂደቶችም አሉ ማለት ነው። እና ከዚህም አንፃር ደግሞ ትልቅ የሆነ መስተጋብር አለው ማለት ነው። በህይወታችን እና የእያንዳንዱን እውቀትም ሆነ አመለካከት ደግሞ በተገቢው መንገድ ለማግኘት በጣም በጣም ትልቅ የሆነ የአስተሳሰብ ለውጥ ሊኖረን ይገባል ብዬ አስባለሁና። በጣም ከዚህ ጋር ተያይዞ ትልቅ የሆነ የእውቀት መሰብሰብና መረዳት ሂደት ጋር ተያይዞ በጣም ከሚታሰበው በላይ ትልቅ የሆነ እውቀት የምናገኝበት ሂደት አለ ማለት ነው። እና ደግሞ ይሄ ለኛ ትልቅ የሆነ መሰረት የሚሆንበት ሂደት አለ ማለት ነው። እና በዋናኝነት እያንዳንዱን የህይወት ልምድም ሆነ የእውቀት ሂደትን በተገቢው መንገድ ከሰራንበት ወይም ደግሞ ካወቅንበት ትልቅ የሚባል ጉዞን የምንጓዝበት ሂደት አለ ማለት ነው። እና ኮፍያ ማድረግ ያው ብዙም ጊዜ ለህፃናት ወይ ትንሽዬ ሲሆኑና ከዛም ደግሞ አድገው ትልቅ ሰው ሆነን ደግሞ ወደ በጣም በእድሜያችንም ደረጃ ሄድ ስንል ወደ እርጅና ስንቃረብ እንትን የሚልበት ሂደት አለና ያ ጊዜ ላይ ቢሆን ደግሞ በጣም ተመራጭ ነው ብዬ አስባለሁ። ያ ጊዜ ላይ ሲሆን ነው ኮፍያ የሚያምርብን ብዬ ነው የማስበው ምክንያቱም ወጣት ላይ ያን ያህል ብዙም ደስታ የሚሰጥ አይመስለኝም። እንዲሁም ደግሞ ከመመለጥ ጋር ተይዞ አንዳንድ ጊዜ ላይ አንዳንድ ሰዎች ኮፍያ ሲያደርጉ በጣም መላጣ የሚያደርጋቸው ሂደት አል እና ከዛ ጋር አንፃርም አንዳንድ ችግሮች የሚታዩበት ሂደት አለና ይህንንም በተገቢው መንገድ ካየን፣ ከተረዳን ብዙ ነገሮችን መለወጥ የሚችልበት ሂደት አለ ብዬ አስባለሁ። እና ይሄንን ይሄንን እውቀት ደግሞ የምናገኘው እንግዲህ በልምድ ወይም ደግሞ በእያንዳንዱ ፊደስ ነው ማለት ነው። አንዳንዴ ወጣትም ሆኖ ኮፍያ ሲያደርግ በጣም ደስ የሚልበት ወይም ደግሞ የሚያምርበት ሰዎች አሉ። እና የሚወዱ ደግሞ አሉ ጭራሽ ኮፍያ ማውረድ የማይፈልጉ እና እንደየ አመለካከታችን እንደየ ልምዳችን እንደየ ውዴታችን ነው ብዬ አስባለሁ። እና በዋናናት እውነት እያንዳንዱን ነገር ስናደርግ ትልቅ የሆነ ለውጥ ወይም ደግሞ አመለካከት የምቀይርበትንም ሂደት መመልከት እንችላለን። እና እንደ አጠቃላይ ይህን ይመስላል ማለት ነው። ብዙ ነገሮችን ስናይ እያንዳንዱን ደግሞ የልምድ ሂደት ነው የሚሆነው የአመለካከት ለውጥንም እንዲሁ ደግሞ ከአለባበስ ስሜት ጋር ትልቅ የሆነ የሙያ ክህሎት የምናገኝበት ደግሞ የምንይዝበት ሂደት አለ ማለት ነው። ለአንድ እና ትልቅ የሆነ የእያንዳንዱን የማወቅም ሆነ እያንዳንዱን ጉጉታችንን የምንከውንበት ወይም ደግሞ የምንረዳበትንም ሂደት ከሀሳቤ ውስጥ ገብተን በደንብ ከተረዳን ደግሞ ካወቅን ከንግዲህ የሆነ የአለባበስ ለውጥ እናሳያለን ብዬ አስባለሁ። እና በዋናነት ስንመለከተው እያንዳንዱን የክህሎትም ሆነ የማሸበቅም ሂደት ሆነ እንዲሁ ደግሞ የማጌጡ ሂደት። ታሳቢ አድርገን ተብሎ ከተንቀሳቀስን ጥሩ የሆነ ለውጥ ደግሞ ጥሩ የሆነ ሂደትን እንትን እንላለን እና ዞሮ ዞሮ እንደ አጠቃላይ ደሞ ስናየው ያው ሁሉም ነገር በጊዜው በሰአቱ ሲሆን ያምራል ብዬ አስባለሁ። ይመስላል

በጣም ጥሩ እንግዲህ በድጋሚም ተመልሻለሁ ማለት ነው ጥሩ ጊዜ እያሳለፍን ነው ጥሩ ተመችቶኛል ደስ ብሎኛል። እና እንግዲህ ወደ ጥያቄውም እስገባ እንግዲህ ጥሩ ነገሮችን የተመለከትን ነው እንግዲህ በመ በእያንዳንዱ የ የጥያቄ ሂደት በጣም እኔ በጣም ደስተኛ ነኝ። ለማለት እወዳለሁ ምክንያቱም በጣም ደስ የሚሉ የጥያቄው እየተነሱ ስለሆነ ከህይወት ጋር የተገናኝ የተገናኘው ጥያቄ ስለሆኑ በጣም ተመችቶኛል ማለት ነው። እንግዲህ ወደ ጥያቄውም ስገባ በመታጠቢያ ቤት ውስጥ ትዘምራለህ የሚል ጥያቄ ነው? በጣም ጥሩ የሆነ ጥያቄ ነው ማለት ነው። እንግዲህ በመታጠቢያ ቤት ውስጥ ያው መዘመር ሳይሆን ያው ሙዚቃ ነው ደስ የሚለኝ ማለት ነው። ሙዚቃ ሞቅ አድርጌ ከፍቼ ደስ የሚል ስሜት አለው። ስታጠብ ያንን ነው ያዘወተርኩት እና ያው መዘመሩን አላዘወተርኩም ማለት ነው። ሙዚቃው ግን በጣም በጣም ያዘወተርኩበት ሂደት አለ እና ደስ የሚለኝም ሂደት ነው ማለት ነው። እንግዲህ ሙዚቃውን ስንመለከተው እና በዋነኝነት ደግሞ የአንዳንዱ የእርከን ሂደትም የእውቀት ሂደትም እንዲሁ ደግሞ የለውጥ የማሰብ ሂደትም ትልቅ የሆነ ግንዛቤንም የምናገኝበትም ሂደትም አለ። እድሜ ደረጃችን እያደግን እየጠነከረን ወይም ደግሞ ብዙ ነገሮች መረጃዎችን እየሰበሰበ ስንሄድ ማለት ነው። ብዙ ነገሮችን የማወቅ የመረዳት ጉጉት የምይኖረናል እና ከዚህ ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የእውቀት ማስታወሻውን ደግሞ እውቀታችንን የምንጨምርበት ሂደት አለ እና በጣም ጥሩ የሆነ ሂደትንም ምናሳልፍበት ሂደት አለ። እንግዲህ ያው ሰው ልጅ በህይወቱ ሲኖር ብዙ ነገሮችን ያደርጋል ወይም ደግሞ ብዙ ለህይወቱ መኖር ለራሱ መኖር ለራሱ ንጽህና ብዙ ነገሮችን ከሚያደርጋቸው ነገሮች አንዱ እንግዲህ ሰውነቱን በተገቢው መንገድ መታጠብ ነው። ማለት ነው ሰውነትን እንግዲህ በተገቢ መንገድ መታጠብ በጣም ደስ የሚል ስሜት የሚሰጥበት ሂደት አለ። እንዲሁም ደግሞ ደስ የሚል የአካል ጽዳት ጥንቃቄ እንዲሆን ነው አካላችንን በተገቢ መንገድ የማጽዳት ክህሎት አለው ማለት ነው። እያንዳዱን ነገር ነው በተገቢ ወንገድ ስናየው እያንዳንዱ ንጽህናችን የምጠብቀው ለምሳሌ ከልብሳችን ማጠብ ጀምሮ ሊሆን ይችላል። ከፀጉራችን ማጠብ ወይም ደግሞ ፀጉራችንን መንከባከብ ሊሆን ይችላል። ከእግራችን ከሰላሳ ጥፍራችን እስከ ላይ ፀጉር አችን ድረስ በደንብ አካላችንን የመከባከብ ሀላፊነት ወይም ደግሞ ግዴታ አለብን ማለት ነው። እንዲሁ ደግሞ ከዚህ ጋርም ተይዞ የምንመገበውን የምንገባ በሚገባ ለጤናችን ተስማሚ ነው። ወይ ጠዋት ምን መመገብ አለብኝ ቀን መመገብ አለብኝ ማታስ ምናይነት ምግብ መገመገብ አለብኝ? የሚለውን ከግንዛቤ ውስጥ ከተን እነኚህ አይነት ነገሮችን በተገቢው መንገድ ተግባራዊ ማድረግ አንደኛ ለጤናችን ትልቅ የሆነ ዋስትና የሆነና ሁለተኛ ደግሞ እያንዳንዱን የቆዳችንን ክፍሉን ደግሞ ጎዳችንን ከለር በሚገባ የሚያሳምርበትም ሂደት አለ። በስነ ከተመገብን እና እንዲሁም ደግሞ እያንዳንዱ የሰውነት ክፍላችን ጡንቻችንን በደንብ የሚያጠነክርበትም ሂደት አለ። እና ይሄም እንግዲህ ትልቅ የሆነ ለኛ ዋስትና የሚሆንበትን ሂደት አለ ብዬ አስባለሁ። እያንዳንዱ ነገርም ስንመለከተው በብዙ መንገድ ስንረዳው ወይም ስናውቅ እያንዳንዱን የህይወት ክህሎትንም ስንረዳ ብዙ ነገሮችን ማስተካከል እንዳለብን ይገባናል ማለት ነው። እና እንግዲህ ሰውነቴን ያው የተወሰነ እንደው ቆየ ከተባለ ሶስት ቀን ነው የምቆየው ማለት ነው። ያው ያንንም በጣም ስራ ከበዛብኝ እንዲሁ ጥረት ከጣን ካለብኝ ነው እንጂ ያንያህል አልቆይም። ያው ስታጠብ እንግዲህ ሻወር ስገባ በደንብ በደስታ ሙዚቃዬን ከፍቼ ሞቅ አድርጌ ነው ታጥቤ የምወጣው ማለት ነው። እና ደስ የሚል ስሜት ይሰጠኛል ማለት ነው። እና ትልቅ የሆነ ግንዛቤንም የሚጨብጥበት ህይወት አለ። በተለያዩ በስራ ሂደቶች በጣም ሰውነታችን የሚዝልበትና አይምሮአችንም በጣም የመቆም አይነት ስሜት የሚሰማ ሂደት አለና ብዙ ነገሮች ተከማችተው ይላሉ እና እነኛን ነገሮች ደግሞ በቀላሉ ፍትት አድርገውት ወይም ደግሞ እነኛ ነገሮች በሚገባ ተደርተን ወደተሻለ አማራጭ ለመውሰድ እንግዲህ ሻወር ስንገባ ሻወር ስንገባ እንግዲህ እያንዳንዱ አእምሮአችን ክፍል እንደ አዲስ የሚሰራበትም የሰውነታችን

በጣም ጥሩ እንግዲህ በድጋሚ ተመልሻለሁ በድጋሚ መጥቻለሁ ማለት ነው። እንግዲህ ጥሩ ቆይታ እያሳለፍን ነው የጥሩ ጊዜ እያሳለፍን ነው ብዬ አስባለሁ በእኔ በኩል በጣም ደስ ብሎኛል ማለት ነው። ወደ ጥያቄዎቼ ስገባ የተጠየኩት ጥያቄ እንግዲህ ስሜትህን በፊትህ ላይ ታሳያለህ የምል ጥያቄ ነው በጣም ጥሩ ጥያቄ ነው። እንግዲህ ይህ ነገር በማንኛውም ሰው ላይ የሚንፀባርቅበት ሂደት ነው ማለት ነው። ማንኛውም ሰው ይሄ ጉዳዩደግሞ የተለያዩ ህሚያናድዱ ስሜት ሊሆን ይችላል ደስታ ስሜት ሊሆን ይችላል እና የተለያዩ ስሜቶች ሲፈራረቁበት በደንብ ፊቱ ላይ የሚነበብበት ሂደት አለ። የሰው ልጅ ሲባል እና እሱ ደግሞ በጊዜ ሂደት የሚስተካከል ወይም ደግሞ በጊዜ ሂደት የሚለወጥበት ሂደት አለ ማለት ነው። አንደኛ ልምምድ በማድረግ ሁለተኛ ደግሞ ከብዙ ነገሮች ከብዙ ልምዶች አንፃር ማንኛውም ነገር ምንም እንደማይመስለኝ ደግሞ ያን ያህል። ምድር ላይ ያለው ነገር ሙሉ በሙሉ ያን ያህል እንትን እንደማይሆን ወይም ደግሞ ጥሩ የሚሆንበትንም ሂደት ተገንዝቦ መጥፎውንም ያየ ሰው የእያንዳንዱን ነገር የቀመሰ ሰው እንግዲህ የሚያይበትም ሌላኛው አንግል አለና ብዙ ብዙ ነገሮችን አይተናል አውቀናል ተረድተናል። ነው እያንዳንዱን የ ሂደትም ስንመለከተው በጣም ትልቅ የሆነ የክህሎትም የእውቀትም ማግኘትና መረዳት ጋር ተያይዞ በጣም በጣም ደስ የሚል የስሜትም መርካት የስሜትም እውቀት ይኖራል ማለት ነው። እያንዳንዱን ነገሮችን ደግሞ ስንመለከት እንግዲ ስሜት እንግዲህ ስንመለከተው በስሜት መቆጣጠር ጋር ተያይዞ ማንኛውንም ነገር ለመተግበር እንግዲህ በዋነኝነት የመረጋጋትም ሆነ የታጋሽነት የመኖር ሂደቱ በጣም ግዴታ መኖር አለበት ማለት ነው። እንግዲህ ታጋሽ እየሆንን በሄድኩኝ ቁጥር ብዙ ነገሮችን የመለወጥ ብዙ ነገሮችን ብዙ እድሎችን የምንቀይርበትም ሂደት አለ ማለት ነው። አንዳንድ ጊዜ ደግሞ ከትግስታችን አንፃር ደግሞ ስሜታችንን ከመቆጣጠርም አንፃር በጣም ብዙ ነገሮች አንዳንዴ ባላሰባቸው መንገድ ሊሄዱም የሚችሉበት ሂደት አለ። ግን በዋነኝነት ትልቁን ድርሻ የሚይዘው እንግዲህ ማንኛውንም ነገር በትዕግስት ማየት መመልከት በጣም በጣም ከብዙ ኪሳራ የሚያድነን ከብዙ ስህተት የሚያድን እንዲሁ ደግሞ ከብዙ አደጋዎች የሚጠብቀን ነው ብዬ አስባለሁ። በትግስት መጠበቅ ወይም ደግሞ ስሜትን ከመቆጣጠር ጋር ተያይዞ የሰው ልጅ በዋነኝነት ማንኛውንም ሰው እንደ ሲመራ ወይም ደግሞ ለምሳሌ በአካባቢ ያሉ ሰዎችንም ለተለያየ ነገር መርጠውት ሲመራ ሊሆን ይችላል እንዲሁም ደግሞ በክልል ደረጃ በሀገር ደረጃ የሚመሩ ሂደቶችን ለመምራት ዋነኝነት እንግዲህ በቅድሚያ ራሱን ገስጾ ወይም ደግሞ ራሱን በሚገባ መርቶ ስሜቱን ተቆጣጥሮ ምንም አይነት የስሜታዊ መለዋወጥ ሂደት ቢኖርበትም ያንን በሚገባ አፍኖ ሁል ጊዜ በተመሳሳይ የፊት ገጽታ ማሳየት ይኖርበታል ብዬ አስባለሁ። የትኛውን ቦታ ለማስተዳደር ከመሄዱ በፊት ማለት ነው ምክንያቱም እያንዳንዱ ነገሮች በዚህ ያው ባለንበት አለም ላይ ብዙ ነገሮች የሚያናዱ ይኖራሉ። ብዙ ነገሮች የሚያስደስቱ ነገሮች ይኖራሉ እና ያው የመፈራረቅ ሂደት እንደመሆኑ መጠን እነኚህን ነገሮች ደግሞ በሚገባ ካየን ከተረዳን ድንቅ የሆነ የእውቀትም መጨመር ማመንም መረዳትም የማወቅ ክህሎት የምናዳብርበት ሂደት አለ። ማለት ነው እና እንዳ አጠቃላይ ደግሞ ትልቅ የሆነ የብልህነትም መነፀር የሚሆንበት ሂደት አለ ብዬ አስባለሁ። ይሄ ደግሞ በጣም ለኛ መሰረታዊ ከሚባል የህይወት መርህ አንዱ ነው ማለት ነውና አንደአጠቃላይ ጥሩ የሆነ የንግግር ክህሎት የማወቅ የመግባባት ሂደትንም ስንመለከተው እያንዳንዱን የኑሮ ውጣውረዶችንም የምናይበትም ሂደት አለ። እንግዲህ ከስሜት መቁጣጠር ጋርም ሆነ ከስሜት ብስለት ጋም ተያይዞ በልምድ በተለያየ ሂደት የሚመጣን እንዲሁ ደግሞ ባሳለፍነው የህይወቱን ውጣ ውረድ የሚመጣ ነው ብዬ አስባለሁ። ምክንያቱም ለምሳሌ አንድ ሰው በጣም ከሚታሰበው በላይ በብዙ ነገሮች ከስሮ በብዙ ነገሮች ተስፋ ቆርጦ ደግሞ በብዙ ነገሮች ተደስቶ ብዙ ነገሮችን ያሳለፈ ሰው ቀጣይ ህይወቱ ላይ ምንም አይነት ነገር ቢፈጠር ምንም አይነት ስሜት የማይሰጠው ምንም አይነት መደናገጥም ሆነ መደሰት የማይሰጠው ሁሉም ነገር አንድ አይነት እንደሆነ የሚያይ ሰው እንግዲህ በዝምታ የሚያሳልፍ ሰው ከብዙ የህይወቱ ውጣውረዶች ብዙ ነገሮችን የተማረ ሰው እንደሆነ በቀላሉ ልንረዳ እንችላለን እና ይህን ደግሞ ስንመለከት ያ ሰው በብዙ ነገሮች እንዳለፈ በደንብ ማወቅ እንችላለን ብዬ አስባለሁና

እሺ በድጋሚ መጥቻለሁ ማለት ነው እንግዲህ ብዙ ጥያቄዎችን እያነሳን በጣም ደስ ብሎኛል ጥሩ ግዜ እያሳለፍን ነው። እንግዲህ ወደ ጥያቄውም ስገባ በቤትህ ምን አይነት የቤት እቃዎች አሉ? በጣም ጥሩ ጥያቄ እንግዲህ በቤቴ ውስጥ ብዙ አይነት እቃዎች አሉ ማለት ነው። ብዙ አይነት የምገለገልባቸው እቃዎች አሉ። ብዙ የምጠቀምባቸው እቃዎች አሉ ለምሳሌ ከ ዋናው ስንመለከተው ከ እንግዲህ ከምግብ ማብሰያዬ ወይም ደግሞ ምግብ ከምመገብበት የማበስልበት ለምሳሌ የተለያዩ እቃዎች ይኖራሉ። እንደ ብረት ድስት እንደ የተለያዩ እንደ እንደ አስፈላጊ የሆኑት የተለያዩ እንዲ ጠቃሚ የሚባሉት ነገሮች ብዙ ነገሮች አሉ ማለት ነው። እና ይሄ ደግሞ በጣም ቤት ውስጥ ያሉትን ስራዎች የሚያከናውኑበት ሂደት አለ ማለት ነው። የተለያዩ ለምሳሌ ያክል ስንመለከት መቀመጫዎች አሉ እንዲሁም ደግሞ የተለያዩ መመገቢያ እንዲሁም ደግሞ መጠጫ ይኖራሉ ማለት ነው። እንደ አጠቃላይ ትልቅ የሆነ የ ጉልህ የሆነ የሙያ ሂደትንም ለማከናወን እንግዲህ ያው መሰረታዊ የሚባሉ እቃዎች በጣም አስፈላጊ ናቸው ብዬ አስባለሁ። ለምሳሌ ያክል እነኚህ እንዳልኩት የምንቀመጥባቸው መቀመጫዎች አሉ እንዲሁ ደግሞ የምንመገብባቸው እንዲሁም ደግሞ የምናጌጥባቸው የተለያዩ አልባሳት የምናስቀምጥባቸው ሂደት አለ። በአጠቃላይ ቤት ውስጥ ያሉ ነገሮች በጣም በጣም ከሚታሰበው በላይ በቁጥር እንኳን የማንገልጻቸው ናቸው በበዛት ሂደት ማለት ነው። እና ይሄ ደግሞ በጣም የሆነ የ እያንዳንዱን ቤታችን ውስጥ ያሉትን ነገሮች በተገቢው መንገድ እንድንመለከት እና እንድናውቅ የሚረዳን ሂደት አለ እና በዋናነት ደግሞ እያንዳንዱን የሙያ ክህሎት ዘርፉን በተገቢው መንገድ ከተረዳን እያንዳንዱን ማንኛውንም ተኖረ የሚባለውንም ህይወት የምንኖርበት ሂደት አለ ማለት ነው። እያንዳንዱ ለምሳሌ ቅንጡ ህይወት መኖር ባይቻል በተገቢው መንገድ ጥሩ የሆነ ጊዜን የማሳለፍ ሂደት ወይም ደግሞ ጥሩ የሆነ በአቅም ልክ የመኖርም ሂደት በጣም ጥሩ የሆነ ስሜት እና ደስታን ከዚሁ ጋር ተያይዞ ለቤት ሰላም የሚሰጡበት ሂደት አለ ብዬ እስባለሁ። በዋናነት ደግሞ የ ከቤት እቃዎች ጋርም ተያይዞ ትልቅ የሆነ ቤት ውስጥ ያለ የፍቅር የሰላም የደስታ ሂደት ሲኖር በጣም በጣም ደስ የሚልበት እና ጥሩ የሚባልበትም ሂደት አለ ብዬ አስባለሁ ማለት ነው። እና እያንዳንዱን የክህሎት ሂደት ስንመለከት ትልቅ የሆነ የ ህይወት መንገድንም የምናይበት ሂደት አለ እንግዲህ ያው እንደ አጠቃላይ በቤታችን ውስጥም ብዙ መገልገል ለምሳሌ ያክል እንደን ማንኪያ እንዲሁም ደግሞ የተለያዩ ማማሰያ የምንላቸው ወጣችንም በደንብ የምናማስልበት ሂደት እንዲሁም ደግሞ ሳህኖች የምንመገብባቸው ሰርቪሶች አሉ። ከዚህም አረፍ ስንል ዘንድ ደግሞ የተለያዩ ለምሳሌ ልብሳችንም ምንከትበት ቁም ሳጥን የምንለው እንዲሁም ደግሞ የተለያዩ ወንበሮች ሶፋዎች የምንላቸው ማለት ነው እና ብዙ ነገሮች ቤት ውስጥ ጌጣጌጦች የሚኖሩበትም ሂደት አለ ማለት ነው። እና ያው ዋና ዋናዎቹን የተወሰነ መንገድ ለመግለጥ ያህል ነው ለምሳሌ ቲቪውን ስንመለከት እንዲሁ አዝናኝ ነገሮችን የምናይበት ትምህርታዊ ነገሮችን የምናይበትም ሂደት አለ ከዚህ አለፍ ስንል ደግሞ ብዙ ነገሮችን የምንረዳበት ሂደትም ይኖራል። እና ቤት ውስጥ ያሉ መገልገያ እቃዎቻችን ወይ ደግሞ ቁሳቁሶቻችን በጣም ብዙ በርካታ ናቸው ማለት ነው። እንዲሁም ደግሞ ለምሳሌ ወጣ ስንልም ለምሳሌ ከቤታችንም ወጣ ስንል ብዙ ነገሮች የምና አጊጠን የምንሄድበትም አሸብርቀን የምንሄድበት ሂደት። ከብዙ ነገሮች ለምሳሌ የተለያየ መስታወቶችን እንኳ ብናይ ቤታችን ውስጥ መስታወት ሲኖር በደንብ አለባበሳችንን ፏ ማለታችንን እያንዳንዷን ነገር የምናይበትም ሂደት አለ። ይሄ ደግሞ ያው ከቤት ቁስም አንድ በምንገለገልበትም ሂደት አሁን ለምሳሌ መስታወት እንዳልኩት ስንመለከት ለኛ ግዴታ ሰው አስተያየት እስከሚሰጠን የምንጠብቅበት ሂደት አይኖርም ማለት ነው። እኛው ራሳችን ራሳችንን ተመልክተን ማድረግ ያለብንንም ምናደርግበትም ሂደት አለ። እንዲሁም ደግሞ እንዳልኩት ብዙ ከስራ መልስ ስንመጣ ደግሞ ስንመጣ አረፍ የምንልባቸው ሶፋዎችንም ስንመለከት እና እንዲሁ ደግሞ ማታ ወደ መኝታችን ስንሄድ ጋደም የምንልበት ለምሳሌ አልጋን ብንመለከት እነኚህን እነኚህን ነገሮች ስናይ ለእኛ መሰረታዊ ከሚባሉ ነገሮች

እሺ በጣም ጥሩ እንግዲህ በድጋሚ ወደ ጥያቄው ተመልሻለሁ ማለት ነው ጥሩ ጊዜ እያሳለፍን ነው በጣም ደስ ብሎኛል። እንግዲህ ወደ ጥያቄውን ስገባ ማታ ምን አይነት ድምጽ ትሰማለህ? በጣም ጥሩ። እንግዲህ ማታ የተለያዩ በስራ ሂደቶች ውስጥ በድካም ውስጥ አልፎ እንግዲህ አመሻሽ ላይ ወደ ጨለማው ክፍል ስንገባ ብዙ ነገሮችን አከናውነው ብዙ ነገሮችን ሰርተው በደስታ ወደ ቤታቸው የሚገቡ የስራ ባለሙያዎች እንዲሁ ደግሞ የተለያዩ ቅጥር ላይ ያሉ ሊሆን ይችላሉ የግል ስራ የሚሰሩ ሊኖሩ ይችላሉ። እና እነሱ በደስታ ተረጋግተው ቀስ እያሉ ድባቡን ርጭ አድርገውት የሚንቀሳቀሱበት ሂደት በጣም ደስ የሚል ስሜት የሚሰጥበት ሂደት አለ። እና ከዚህ ከዚህ ጋርም ደግሞ ተያይዞ ትልቅ የሆነ የ ድካም ስሜት እንዳለ የምንረዳበት ሂደት አለ። ምክንያቱም ያን ያህል ድምጽ ወጥቶ የሚሰማን ነገር አይኖርም። በተለያዩ ለምሳሌ የተለያዩ የጨፈራ ቤት ይሉኝ እንጅ የተለያዩ እነኚህ እያንዳንዱ በየቦታው ያሉ የነኚህ ሙዚቃ ዲጄ ጩኋትም የሚጮህበት ቦታዎች እንደነኚህ እንደነኚህ አይነት ቦታዎች ያን ያህል ደስታ ይሰጡኝ ነበር። ያን ያህል ስሜት አይደለም ማለት ነው። ምክንያቱም ሰው ድካም ውስጥ ሆኖ ማታ ላይ በጣም ጨዋታ ያለበት ቦታ ላይ ሲኖር ይረዳል። ደስ የሚል ስሜት የለውም ብዬ አስባለሁ ማለት ነው። ምክንያቱም እያንዳንዱ የሙያ ግብአት የሚሆነው በዋነኝነት በዋናነት እያንዳንዱን ክህሎት ተመልክተን ወይም ደግሞ አምነን አውቀን ተረድተን ብዙ ነገሮችን ታሳቢ አድርግተን ለመመልከት የምንወድበትና የምናውቅበት ሂደት አለ ማለት ነው። ደሞባኒነት ማታ ማታ ሲሆን ያው የሰው ልጆች በተለያየ መስክ ላይ ተሰማርተው ትልቅ የሆነ እንቅስቃሴን ካደረጉ በኋላ በጊዜ ሂደት ደግሞ ብዙ ነገሮችን አስተውለው አምነው ረድተው እናውቀው ወደሚያስቡበት የህይወት መስክ ላይ የሚገቡበት ሂደት አለ። ብዬ አስባለሁ። እና በዋነኝነት ጥሩ የህይወት ብዙም የሚያከናውንበት ሂደት አለ ማለት ነው። እና ይህ በሚሆንበት ሰዓት ደግሞ እንግዲህ ማታ አመሻሻ ላይ ከዚህ ሁሉ ስራቸው ሂደት በኋላ እንግዲህ ወደ ቤታችን የሚገቡበት ሂደት አለ ማለት ነው። እንደውም ብዙ ጊዜ ወደ ገጠር ላይ ያው ስመለከት ያው ገጠር ላይ ደግሞ ስናየው በጣም በጣም ትልቅ የሆነ የ ሰዎች በሚገባ አመሻሽ ላይ ወደ ቤታችን የሚሰበሰቡበት ሂደት አለ። እና ከዛ በኋላ ማታ ደግሞ የተለያዩ የዱር አራዊቶች ቀን ወዲያው የሚንቀሳቀሱ ማታ ሲሆን አመሸሽ ላይ በጣም እንቅስቃሴ የሚያደርጉበት ጨላማ ሲሆን ወደሚፈልጉበት ቦታ ተንቀሳቅሰው ምግባቸውን መመገብ የሚችሉበትም ሂደት አለ። እንደዚሁም ደግሞ የተለያዩ የዱር አራዊቶች ማታ ለእነሱ የሚሆንበት ሂደት አለ። እንደውም ደግሞ አባባልም ከዚሁ ጋር ለመጥቀስ ያህል እንግዲህ ቀኑን ለ ለሰራዊት ማታን ለአራዊት የሚሉበት ሂደት አለ። እና ይሄ ደግሞ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም እንግዲህ ማታ ስናየው ጨለማ ነው ድቅድቅ ያለ ጨለማ የሚሆንበት ሂደት አለ። ያ ጊዜ ላይ ሰዎችን የሚፈሩ አውሬዎችን ደግሞ ከሰዎች ጋር ግንኙነት የሌላቸው አውሬዎች። ተንቀሳቅሰው ምግባቸውን ልክ እንደ እኛ ቀን በስራ ሂደታችን ውስጥ ቁርስ ምሳ እራት እንደምንበላው ወደ እነሱም አመሻሽ ሲሆን በሚገባ ምግባቸውን ሊበሉ የሚወጡበት ወይም ደግሞ ምግብ ፍለጋ ብዙ መንገዶችን አቋርጠው የሚሄዱበትም ሂደት አለ። እንዲሁ ደግሞ የማላውቀው የተለያዩ የድምጽ የአውሬ ድምጾችንም የምንሰማበትም ሂደት አለ። እና ደግሞ ትልቅ የሆነ የ የምሳሌ የ እነኚህ የተለያዩ ትላትሎች በጣም ድምጽ የሚያወጡበት ሂደት በተለይ በጉራንጎር አካባቢ ቦታዎች ላይ በጣም ከሚታሰቡ በላይ የሚራቡ በተለያዩ ተውሳካ አይነቶች ወይም ደግሞ የተለያዩ ነፍሳቶች ጩኸታቸው የሚሰማበት ሂደት አለ። ለምሳሌ የሌሊት ወፎችን ብንመለከት በሰማይ ላይ የሚበሩት ማታ ማታ ብቻ ነው። እንቅስቃሴ የሚያደርጉት በሀገራችን እና እንግዲህ እነኚህ እነኚህ ነገሮች ያው ከሰዎች ጋር ያለውን ሂደትም ልክ እንደ

እሺ በጣም ጥሩ በድጋሜ ተመልሻለሁ ማለት ነው እንግዲህ ስንት ቋንቋ ትችላለህ በጣም ጥሩ? እንግዲህ የምችለው ቋንቋ። በዋነኝነት እንግዲህ ያው አፍ መፍቻዬ ቋንቋዬም በአካባቢዬም በደንብ የሚነገር የነበረው አማርኛ ቋንቋ ነው ማለት ነው። በዋነኝነት እንግዲህ አማርኛ ደንብ የምችልበት ሂደት አለ ማለት ነው። እና በከፊል ደግሞ የምሞክራቸው ኦሮምኛ ትንሽ ትንሽ ምሞክርበት ሂደት አለ። እንዲሁ ደግሞ እንግሊዘኛንም በተወሰነ መንገድ ያው በሚገባበት ፐርፌክት ሆኜ በደንብ ባልናገርም በተወሰነ መንገድ የምሞክርበት ሂደት አለ ያው ለመግባባት ያክል አያቅተኝም ብዬ አስባለሁ። ማለት ነው ያው ኢንግልዘኛን እንግዲህ በብዙ ነገሮች የምናገኝበት ሂደት አለ። ያው በአካባቢያችን ባላገኘውም በትምህርት ደረጃ ላይ ብዙ ነገሮችን የምናሳይበትን የምንማርበት ሂደት አል ማለት ነው። እና በትምህርት አለም ላይ ስናሳልፍ ብዙ ነገሮችን የምናውቅበት የምንረዳበት ሂደት ስላለ እንግሊዘኛን በዛ ሂደት ነው ማለት ነው። በደንብ ፈጣን ሆኜ ባልናገርም በተወሰነ መንገድ መግባባት አያቅተኝም ማለት ነው። እና ከዚህ ከዚህ ጋር ተያይዞ እንግዲህ ቋንቋ በጣም ብጣም ብዙ ቋንቋዎችን ለመቻል ትልቅ የሆነ ፍላጎት አለኝ ማለት ነው። ምክንያቱም ቋንቋን ስናይ እንግዲህ የትኛውም አለም ሀገር ላይ ብንንቀሳቀስ የትኛውም ቦታ ብንንቀሳቀስ ብዙ ቋንቋዎችን ስንችል ከእያንዳንዱ ሰው ጋር መግባባት ማወቅ መረዳት ብዙ ነገሮችን ልናይና ልንመካከር ልንማማርበት እንዲሁም ደግሞ። ለምሳሌ ከዚህም እንደውም ዘለል ብሎ አለፍ ብሎ ስናየው እንግዲህ ለምሳሌ የማናውቅበት ቦታ ላይ ሄደን እዛ አካባቢ ላይ ቋንቋው ሌላ አይነት ቋንቋ ቢሆን አጋጣሚ በመንገድ ስናልፍ። መኪና አስቁመን ሊሆን ይችላል እኛም አጋጣሚ በእግራችን ነው የምንቀሳቀስ እኛ አለን እዛ ቦታ ላይ እና። ውሃ እንኳን አጠጡን ለማለት ወይንም ውሃ ጠማኝ እስቲ ውሃ ስጡኝ ለማለት እንኳን የዛን አካባቢ ባህል እና ቋንቋ ማወቅ ይገባናል። እና ይቺ እንኳን ትንሽ ነገር የምንላትን ነገር ጠይቀን ጠጥተን ነጥባችንን ቆርጠን ለመሄድ እንኳን ቋንቋ ምን ያህል ሀይል እንዳለው በዚች እንኳን መመልከት እንችላለን ማለት ነው። ምክንያቱም ከእነኛ ሰው ጋር ካልተግባባን እነኛ ሰዎች እንደውም ዘራፊ ነው ምናምን ብለው። ወደ አላሰብነው ነገር ውስጥ ልንገባ የምችልበት ሂደት አለ። እና ይህን ይህን ደግሞ ነው ለመቅረፍ በሚገባ ቋንቋ ብዙ ቋንቋዎችን እየተለማመድን እየሞከርን እየሞከርን በሄድን ቁጥር ትልቅ የሆነ ለውጥ የምናሳይበት የሂደት አለ። ብዬ አስባለሁ እና እንደ አጠቃላይ ትልቅ የሆነ እውቀት መሰብሰብ ለነገ ዋስትናችን ይሆነናል ብዬ አስባለሁ። ለምሳሌ ወደ ከሀገራችንም ብንወጣ ለምሳሌ ወደ አፍሪካ ሀገር ወደ አውሮፓ ወደ እዛ አካባቢ ላይ ስንሄድ ለምሳሌ የሆነ ኢንግልዘኛ የበዛበት ቦታ ላይ ወይም ደግሞ ሙሉ በሙሉ እንግሊዘኛ ያለበት ቦታ ላይ ስንሄድ ያን ቋንቋ በተወሰነ መንገድ መቻላችን ምንፈልገውን ነገር ጠይቀን እንዲሁ ለምሳሌ ለሪሰርች ልንሄድ እንችላለን እንዲሁ ደግሞ ለተለያዩ የትምህርት ሂደቶች ብዙ ነገሮችን ለማጥናት እንዳልኩት የምንሄድበት ሂደት ስላለ። ያንን እንኳን ለማጥናት ትልቅ የሆነ የጥያቄ ሂደት መኖር አለብን። ምክንያቱም ይለብሳል የሆነ አንድ ያሰብነው ነገር ለመጻፍ ወይም ደግሞ ምርምር ለማድረግ እያንዳንዱን ውስጥ ድረስ ከጥግ ድረስ ገብተን ስለዛ ነገር መረዳትና ማወቅ ይኖርብናል። አካባቢ ያሉትን ሰዎች ጠይቀን ምንድነው ያለው ነገር እንዲሁም ደግሞ ትልቁ የክህሎታችሁ ሂደት ወይም ደግሞ ስለዚህ ነገር የምታዩትን ንገሩኝ። እንኳን ለማለት እና የሚናገሩትን ሰምቶ እንኳን ሚያስፈልገው ለምርምሩ እንኳን ለመያዝ የነሱን ቋንቋ በግዴታ ማወቅ ወይም ደግሞ ግዴታ ተርጓሚ ይዞ መሄድ ይኖርበታል። እና ይሄ ደግሞ አሁን ለምሳኤ ተርጓሜ ይዞ ቢሄድ አላስፈላጊ ወጪ የሚያወጣበት ሂደት አለ ስለማያውቅ ማለት ነው። ቢያውቅ ግን ለዛ ለባለሙያ የሚከፍለውን ለራሱ የሚጠቀምበት ሂደት ይኖራል ማለት ነው። እና ከዚህ ከዚህ ጋር ተያይዞ እንግዲህ ቋንቋ ለሰው ልጆች ዋና መግባቢያ መሳሪያ እንደመሆኑ መጠን ይህንን ከግምት አስገብቶ በጣም ግዙፍ የሚባል የቋንቋ ክህሎቶችን ማከማቸት ለእያንዳንዱ ለየወጣው ደረጃችን ዋስትና ነው። ብዬ አስባለሁ ምክንያቱም የሰው ልጅ የት ተወልዶ የት አድጎ የት ህይወቱን ቀጥሎበት የት እንደሚያርፍ እንኳን የማይታወቅበት ሂደት ስላለ። ይሄን ይሄን እንግዲህ ለመከላከል ደግሞ እውቀትና ቋንቋት

እሺ በጣም ጥሩ። በድጋሚ ተመልሻለሁ ማለት ነው በጣም ጥሩ ጊዜ እያሳለፍን ጥሩ ቆይታ ያሳለፍን ነው። በጣም ተመችቶኛል ደስ ብሎኛል ማለት ነው። እያንዳንዱ ጥያቄዎች ለኔ ትልቅ ትልቅ የሆነ ቦታ አላቸው እና እንግዲህ በጣም ተመችቶኛል ማለት ነው። እንግዲህ ወደ አሁን የተጠየቁት ጥያቄ ስገባ የክላውን የክላ የክላውድ ማከማቻ ትጠቀማለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ክላውድ ያው ስንለው የዝናብ ማከማቻ ይመስለኛልና የዝናብ ማከማቻን እንግዲህ በብዙ መንገድ እንጠቀማለን ማለት ነው። በተለይ በተለይ ደግሞ ይህን የመጠቀሙ ሂደት በጣም በጣም ትልቅ ቦታ ያለው የ የሀገራችን ክፍል ውስጥ ባለው ሁኔታ የገጠራማ ስፍራው ላይ ነው። ይሄ በጣም በጣም ትልቅ ቦታና ድርሻ ያለው ማለት ነው። ምክንያቱም ያው ከተማ ላይ ያንሃል የሚያስፈልግበት ሂደት የለም ማለት ነው። ምክንያቱም ከተማ ውስጥ የተለያዩ በካይ ነገሮች ሊኖሩ ስለሚችሉ እነኛ እነኛ ነገሮች ስላሉ ያን ያህል ውሃ ጽዳት ኖሮት ለተለያየ ነገር የሚሉበት ሂደት አይኖርምና። በጣም ደግሞ ትልቅ ትልቅ ቦታ ይህ የውሃ ክምችት እንዲኖር መደረግ ያለበት ቦታ ያው ገጠራማ ቦታዎች ላይ ነውና። ገጠራማ ቦታዎች ላይ እንግዲህ ይሄ ሲደረግ በጣም ማህበረሰቡ ወይም አርሶ አደሩ በጣም ትልቅ የሆነ ልማት የሚያለማበት ሂደት አለ ማለት ነው። ያው በተገቢው መንገድ በመኪና በግሬደር ተቆፍሮ ከዛም በኋላ ደግሞ ትልቅ የሆነ በ በሚሰራበት ለምሳሌ በግንባታ ሊሆን ይችላል። እንዲሁም ደግሞ ከዛ በኋላ ውሃው ወደ ሌላ እንዳይሄድ የሚነጠፈው ሸራ ይኖራል እና እንዲሁም በጣም ትልቅ የሆነ እንደ ሀይቅ የሚቆፈርበትም ሂደት ይኖራል። እና ያ ደግሞ በጣም በክረምት በሀገራችን ያው በተወሰኑ ቦታዎች ላይ ቢያንስ አንድ ወር ያክል ብቻ ዝናብ ሳይዘንብ ይቀራል እንጂ ሙሉ ከዘጠኝ እስከ አስራ አንድ ወር ድረስ የሚዘምብባቸው ቦታዎች የተወሰኑ ቦታዎች አሉ። ከዛ በመቀጠል ሌሎቹ ደግሞ እያንዳንዱ ያው ስድስት ወር አምስት ወር እስከ ስድስት ወር እስከ ስምንት ወር የሚቆዩበትም ቦታዎች አሉ። እና እነኚህ ቦታዎች ደግሞ ከዚህ ከዚህ ጋር ተያይዞ በአመት አንዴ የሚያለሙባቸው ቦታዎች አሉ የተለያዩ ውሃ እጥረት ያለባቸው መስኖ የሌሉበት ቦታ ማለት ነው። ያው አሁን አሁን ላይ የተለመደው በሚገባ የከርሰ ምድር ውሃ እየወጣ ሰዎች ብዙ እያለሙበት ይኖራሉ ይገኛሉ ማለት ነው ገቢም እያገኙበት ይገኛሉ። እና ከዚህ ከዚህ ጋር አታይዞ እንግዲህ የዝናብ ማካማቻ እንግዲህ በዋነኝነት ያው እኔ እንኳን አልጠቀምም ማለት ነው ምክንያቱም ያው ገጠር ላይ ስላልሆንኩ ያን ያህል አልጠቀምም ማለት ነው። ግን ገጠር ላይ በጣም በጣም ብዙ ሰዎችን ሲጠቀሙበት ያየሁበት የተረዳሁበት ሂደት አለ እና በተገቢው መንገድ በትልቁ ይቆፈርና ከዛ በሲሚንቶ አባይ ሊገረፍ ይችላል ወይም ደግሞ ሲሚንቶ እና አሸዋ ተቀላቅሎ ሊገነባም ይችላል ወይም ደግሞ የራሱ የሆነ የማቆሪያ ሸራም የሚኖርበት ሂደት አለ። ያንን ተጠቅመው እንግዲህ ልክ ክረምት በሚገባ በሚኖርበት ጊዜ ውሃውን እየመለስን የተለያዩ ቦታዎች ላይ በቦይ የሚሄዱ ውሃዎችን በክረምቱ ዝናብ በብዛት አንፃር እነኛ የሚሄዱ ውሃዎችን መልሰን ወደ እዛ ወደ ማቆሪያችን ውስጥ በደንብ ከከተትን በኋላ በደንብ ከሞላን በኋላ በጊዜ ሂደት ከሞላነው በኋላ ልክ ወደ ክረምቱ አልፎ በጋው በሚበረታበት ጊዜ ላይ በሚገባ ሰብላችንን የምናዘምርበት ሂደት የጓሮ አታክልት ሊሆን ይችላል እንዲሁም ደግሞ የተለያዩ ፍራፍሬዎችን ሊሆን ይችላል እንዲሁም የተለያዩ ጥራጥሬዎችንም ማምረት ሊሆን ይችላል። እነኚህ እነኚህን እንግዲህ በሚገባ ውሃችንን ተጠቅመን ያንን ያቆረነውን ውሃ ተጠቅመን መንከባከብና ትልቅ የሆነ የእንክብካቤ ሂደትንም ካከናወንን በጣም በጣም ጥሩ የሆነ የእያንዳንዱን የክህሎት ሂደትንም ሆነ የሙያ ሂደትን የምናዳብርበት ሂደት አለ ብዬ አስባለሁ። እና በዋናነት ደግሞ እያንዳንዱን ሙያ ከተማርን ወይም ደግሞ ከተረዳን ትልቅ ነገሮችን የመቀየር አቅም ይኖረናል ብዬ አስባለሁ። እና በዋነኝነት ደግሞ እነኚህ የሙያ ክህሎቶችን ስንመለከት ብዙ ብዙ ነገሮችን በቀላሉ የመቀየር ክህሎት ይኖረናል እና እያንዳንዱን ለመቀየር ደግሞ በጣም ወሳኝና ዋስትና የሚሆነን ነገር ይኖራል። እሱንም ደግሞ ከማህበረሰቡ ቢያንስ የተወሰነ እውቀት ካለው ቀጣይ እውቀት ወይም ደግሞ የተሻለ እውቀት እንዲይዝ ለማድረግ እያንዳንዱን የግብርና ባለሙያዎችን ሊሆን ይችላል። እንዲሁ ደግሞ የእስሳትና ውሃ ጥበቃ ባለሙያዎችን ሊሆን ይችላል። እና ብዙ ነገሮችን የመሬት መልክአ ምድርን የሚቆጣጠሩ የሚጠቀሙ የማየው ሰዎች

እሺ በጣም ጥሩ በድጋሚ ተመልሻለሁ ማለት ነው። እንግዲህ ጥሩ ነገሮች እያየሁ ነው ጥሩ ነገሮች የተማርኩበት ነው ጥሩ ነገሮችን እየተረዳሁ ነው ማለት ነው። እንግዲህ ወደ ጥያቄውም ስገባ እ በፍጥነት መተ መተይ መተየብ ትችላለህ ማለት ነው በጣም ጥሩ እንግዲህ ያው በፍጥነት መረዳት ትችላለህ ማለት ይመስለኛል። መተየብ ማለት ያው ፍቺው ወደዛ ይቃረባል እና እንግዲህ በፍጥነት መተየብ ወይም ደግሞ በፍጥነት መተንበይ ከሚለው የመጣም ይመስለኛል ትንሽ ስለሚያስቸግር ነውና። እንግዲህ ከ በፍጥነት መተ መተንበይ ትችላለህ ወይም ደግሞ ይህ የፍጥነት ሂደትንም በተገቢው መንገድ ስናየው ፍጥነት እንግዲህ ለማንኛውም ነገር መሰረት የሚሆንበትም ሂደት አለ አፍራሽም የሚሆንበት ሂደት አለ። ያው አንድ ነገር በተፈጠረ ቁጥር ለአንድ ሰው ጥቅሙ ለአንድ ሰው ጉዳቱ የሚሆንበት ሂደት አለ። አንዱ ወገን ይጠቀምበታል አንዱ ለሌላኛው ወገን ደግሞ መጥፎ የሚሆንበትም ሂደት አለ። እንዲሁም ደግሞ አንዳንዴ ሁሉም ጠቃሚ የሚሆንበት ሂደት አለ። ያው በተወሰነ መንገድ ጉዳትም ጎን ለጎን ይዞ ቢመጣም ያን ያህል ጉዳት የማስከተል ሂደት መጠነኛ የሚሆንበትም ሂደት አለ ብዬ አስባለሁ። እና እና ብዙ ነገሮችን ስናውቅና ስንረዳ እያንዳንዱን የህይወት ክፍላችንን በተገቢው መንገድ ስንረዳና ስናውቅ ለእያንዳንዱ ሙያ ግንዛቤ ትልቅ የሆነው ዋስትና የሚሆንበት ሂደት አለ ብዬ አስባለሁ። እና ፍጥነት በፍጥነት መተንበይ ትችላለህ የምለው ጥያቄ አዎ መተንበይም ይሁን እያንዳንዱ የ በስራ ሂደቶች ላይ በፍጥነት ለመወሰን አንዳንድ ጊዜዎች ላይ የሚቸኩልበት ሂደት አለ ማለት ነው። ከጉዳቱም አንፃር አለ እንዲሁም ደግሞ አንዳንዴ የምንወስነው ውሳኔ አስቸጋሪም ይሁን ቢሆንም በ በተሻለ ውሳኔ የሚቀየርበትም ሂደት አለ ከልምድ አንፃር ስናየው ማለት ነው ምክንያቱም በፍጥነት የወሰነው ውሳኔ አንዳንዴ በፍጥነት ከተወሰነ ነገር ላይ የምንማርበት ሂደት ይኖራል ማለት ነው። እና ፍጥነት ያለው ነገርን ስናይ ብዙ ነገሮችን ታሳቢ አድርገን ተረድተን አውቀን ወደ ተግባር የምንገባበት ሂደት አለ ለማለት ነው። እና እያንዳንዱን የመሰረታዊ የሚባሉ ነገሮችን ማወቅና መረዳት ይኖርብናል ብዬ አስባለሁ። በዋነኝነት ደግሞ ትልቁ ለኛ መሰረታዊ የምንለው የመፍጠናችን ብቻ ሳይሆን ከምን አንፃር ነው ለ ለየትኛው ውሳኔ ነው እንግዲህ በፍጥነት የምንወስነው የሚለውን ትልቅ የሆነ ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። ምክንያቱም አንዳንድ ውሳኔዎች ሊያጠፉን የሚችሉ ይሆናሉ አንዳንድ ደግሞ ግዛታችንን የሚገነቡ ሊሆኑ ይችላሉ እና እነኚህን እነኚህን ነገሮች በተገቢው መንገድ መረዳት ይኖርብናል ማለት ነው። በዋነኝነት ደግሞ የምንወስነውንም ውሳኔ ቆሞ ብለን አንዳንዴ ማየትም ይኖርብናል አንዳንዴ በፍጥነትም የምንወስንበትም ሂደት አለ ማለት ነው እንደየ ሊወሰንበት የሚችልበት ሙያ ዘርፍ ቦታ እሱም ታሳቢ መደረግ አለበት ብዬ አስባለሁ። እና ደግሞ ያ ብቻ ሳይሆን የምንወስነው ውሳኔ በዛ ሙያ ላይ ከተሰማሩ ሰዎችም በፍጥነት ሄደን መረዳትና መስማት ከኪሳራም ሆነ ከ እያንዳንዱ የስነልቦና ጫናም እንዲሁም ከራሳችን ጋር ከመጣላትም ሂደት ማለት ነው እሱንም ነገር ይቀርፍልናል ብዬ አስባለሁ። በዋነኝነት ደግሞ እያንዳንዱ ክህሎትንም ስንመለከት ጥሩ የሆነ የአመለካከትም ለውጥ ይኖረናል የአስተሳሰብም ለውጥ ይኖረናል እና በዋናነት እያንዳንዱ የእኛ የማወቅ ሂደታችን ከእኛ ጋር ተያይዞኝ ደግሞ እኛ ጋር ተመርኩዞ ይሆናልና ይህን ደግሞ በጣም በተገቢው መንገድ መረዳትና ማወቅ ይኖርብናል። የምንወስነውን ውሳኔ በዋናኝነት ያው የመፍጠን የመቀዝቀዙ ሂደትም የመዘግየቱ ሂደትም እንዳለው ሆኖ ግን ከምን አንፃር ነው የሚለውን በተገቢው መንገድ ማየት ይኖርብናልና ይሄንን ደግሞ ታሳቢ አድርገን መስራት አለብን ብዬ አስባለሁ። እንደ አጠቃላይ ይህን ይመስላል ማለት ነው ብዙ ነገሮችን ስናይ ስንመረምር ስንረዳ ከምን ከምናውቀው በላይ የማናውቀው ነገሮችም እንዳሉ በደንብ በደንብ መረዳት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄ የምንወስነው ውሳኔ በፍጥነት ቢሆንም ከምን አንፃር ነው የሚለውን የመወሰናችን ሂደት ምን አይነት ጥቅም ያመጣል የሚለውንም ከግንዛቤ መክተት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው። እንግዲህ ልብስ ምን ያህል ጊዜ ታጥባለህ የሚለው ጥያቄ ተነስቶልኛል። በጣም ጥሩ እንግዲህ ልብሴን ያው ሂደት ያው የሰው ልጅ ሲኖር ወይም ደግሞ ከለት ከለት ኑሯችን ውስጥ በሚገባ የአካል ጥበቃችንን ወይም ደግሞ የአካል ብቃታችንን የአካል እንቅስቃሴያችንንም ቢሆን የአካል ንጽህናችንን እንዲሁም ጠቅላላ የ ንጽህና የመጠበቅ ሂደትን በሚገባ የምናደርግበት የምንተገብርበት ሂደት አለ ማለት ነው እና ከዚህ ጋር ተያይዞ እንግዲህ ልብስም ምን ያህል ጊዜ ታጥባለህ? የሚለው እንግዲህ ልብሴን ያው የማጥብበት ሂደት ቢያንስ በሳምንት ከሁለት እስከ አንድ ጊዜ ብቻ ከአንድ እስከ ሁለት ጊዜ ብቻ የማጥብበት ሂደት አለማለት ነው። ያው ብዙም ጊዜ ትንሽ ጥርቅም ሲል ለማጠብ ነው ደስ የሚለኝ እና ወዲያው ወዲያው አላጥብም ማለት ነው። እና ከዚህ ከዚህ በዋነኝነት ስንመለከተው የልብስ ማጠብ ሂደትም ሆነ የእያንዳንዱ የአስተአጽኦ አያስተጣጥብ ሂደትም እንግዲህ በብዙ መንገድ የልብስ ያስተጣጥብ ሂደትም የምናጥብበት ሂደት አለ ማለት ነው። እንደያለንበት ቦታ እና ሁኔታ ይለያያል ቢለያይም ጥሩ የሆነ የአስተጣጥበብ ሂደትም የምናጥብበት ሂደት ይኖራል እንዲሁ ደግሞ ትንሽ ከስራው ውጥረት ጋርም ተያይዞ ጊዜያችንን ሊፈጅ የሚችል የአስተጣጥብ ሂደትም ልናጥብ እንችላለን ማለት ነው። ምክንያቱም ጥሩ የሆነ የለምሳሌ ከተማ ያሉበት በተለይ የታላቅ ቅጥሞች ውስጥ ማጠቢያዎችን በሚገባ ላውንደሪ የምንላቸውን በደንብ የምናይበትም ሂደት አለ በሚገባው ወዲያው አጥቦ የሚለን ማለት ነው። እሱ እሱ አሁን በጣም ጊዜያችንን እናገር ጉልበታችንን የምቆጥብልን ነው ብዬ አስባለሁ። ከዚህ ከዚህ ተያይዞ ደግሞ ይሄኛውን በቤታችን እንደዚህ ላውንደሪ ቦታዎች ላይ በማንሄድበት ሂደትም ደግሞ በደንብ ቤታችን ውስጥ የምናጥብበት አስተጣጥብ ሂደት አለ ማለት ነው። ለምሳሌ በቤታችን ያስትጣጥብ ሂደትም ስንመለከተው በዋነኝነት የበጃችንም የምናጥበው ሳፋ ውስጥ ከተን የምናጥብበት ሂደት አለ። እንዲሁ ደግሞ ወንዝ አካባቢዎች ላይ ትላልቅ ጅረት ወንዞች ላይ ሄደን ድንጋይ አካባቢዎች ላይ አሪፍ አሪፍ ድንጋዮች ላይ የሚመቹ ድንጋዮች ላይ የምናጥብበትም ሂደት አለ ማለት ነው። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የ ጊዜ ሚቆጥብበትም ሂደት አለ እንዲሁ ነው በጣም ጊዜ የሚፈጅበትም ጊዜ አለ ሂደት አለ ማለት ነው። ምክኒያቱም ያሁኑን እንኳን የልብስ አጠባውን ስንመለከት የሳፋ ወይም ደግሞ ወንዝ ቦታ ላይ ሄደን የምናጥብበትን ሂደት ስናይ ሶ አሁን በጣም ከሚታሰበው በላይ የ ሰዓት የመፍጀት ወይም ደግሞ ጊዜ የማቃጠል ሂደት አለው። እና ይሄንን ደግሞ ትልቅ የሆነ የጊዜ እና የሰዓት ያለመቆጠብ የኖረው የሰዓት አጠቃቀምን በስንት ሰዓት ያለመጠቀም ሂደት በደንብ የሚያሳየን ነው ማለት ነው። እና በዋናነት ደግሞ እያንዳንዱ የምናጥብበትም ሂደት በሆነ ወቅት ወይ ደግሞ ጊዜ ማመቻቸት ይኖርብናል ብዬ አስባለሁ። ለምሳሌ በሳምንት አንዴ ካጠብን ያቺን በሳምንት አንዴ ብቻ እንደምንም አመቻችተን ጊዜያችንን ሰጥተን ማጥ ማለት ነው። በየቀኑ ነው ሳይሆን እያንዳንዱን በሰአት ከፋፍለን ማጠብ ሂደትን ብናከናውን ጊዜያችንንም ጉልበታችንንም አይጋፋንም አይወስድብንም ብዬ አስባለሁ። እና ይሄንን ታሳቢ አድርግተን በተገቢው መንገድ የንጽህናችንን ሂደት ወይም ደግሞ ልብስ ምን ያህል ጊዜ የማጥብንም ሂደት እሱንም በደንብ መቆጣጠር እንችላለን ብዬ አስባለሁ። ምክንያቱም እያንዳንዱ የሙያ ክህሎቶች በደንብ ስናያቸው ብዙ ነገሮች የሚገቡን እና እያንዳንዱን ነገር ደግሞ በአንዴ ለመረዳት ትንሽ የሚከብዱበት ሂደት አለ ማለት ነው። እና ጥሩ የሚባል የጊዜ አጠቃቀም እና የሰዓት አጠቃቀም ሲኖረን በጣም በጣም የተሻለ ውጤትም የተሻለ ደረጃም የምንደርስበት ሂደት አለ ብዬ አስባለሁ። እና አጠቃላይ በግልጽ ነገሮችን ስናይ በተሻለ መንገድ የጊዜ አጠቃቀማችንን ወይም ደግሞ የጊዜ አጠቃቀማችንን በደንብ ተመለከትን በጣም ጥሩ የሆነ ቆይታን የምናሳልፍበት ወይም ደግሞ ጥሩ የሆነ የኑሮ ሂደትንም የምናከናውንበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው። ጠቅለል አድርጌቼ ስመለከተውና እንግዲህ ብዙም ጊዜ ልብሳችንን የሚያድፍበትን ደግሞ የሚቆሽሽበት ሂደት አለ እሱንም በደንብ እያየን ከተለያዩ ውሃ በሽታዎች ነው ይችላል እንዲሁም ደግሞ ከጽዳት ጉድለቶች የሚመጡ ነገሮችን መከላከል እንችላለን ብዬ አስባለሁ እና እንደ አጠቃላይ የጮሽ እንግዲህ

እሺ በጣም ጥሩ እንግዲህ አሁንም ወደ ቀጣዩ ጥያቄ ተመልሻለሁ ማለት ነው። እንግዲህ ቀጣዩ ጥያቄ ስለ ፀጉር ፀጉርህን ትንከባከባለህ ትወደዋለህ የሚል ጥያቄ ነው በጣም ጥሩ። እንግዲህ ፀጉር ካሉ የሰውነት ክፍሎቻችን ከሰውነት አካላቶቻችን አንዱ እንግዲህ ፀጉር ነው ማለት ነው። እንግዲህ ፀጉርን ደግሞ በተገቢው መንገድ መንከባከብ ይኖርብናል ብዬ አስባለሁ ምክንያቱም የፊት ለፊት አካላችን እንደመሆኑ መጠን። በሚገባ ለኛም ለጽዳታችንም ይሁን እንዲሁም ደግሞ ለሰዎችም ምልከታም ያው የምንኖረው ከሰው ልጅ ጋር እንደመሆኑ መጠን። የሰው ልጅም በሚገባ በእኛ ያን ያህል ንዴት ወይም ደግሞ የተለያዩ ነገሮች እንዳይፈጠርበት በእኛ በንጽህና ጉለት አማካኝነት ይህንንም ታሳቢ አድርግተህ በሚገባ አርመን ጥሩ የሆነ የለውጥ ሂደት የምናደርግበት ሂደት ይኖራል ብዬ አስባለሁ። እና እንደ አጠቃላይ ጥሩ የሚባል የአካል ንጽህናን መጠበቅ እንግዲህ በዋነኝነት ለጤናችን ትልቅ የሆነ ቦታ ያለው ነገር ነው ብዬ አስባለሁ። እንዲሁም ደግሞ ትልቅ የሆነ የ የኑሯችን ያውም በዋነኝነት የእያንዳንዱ የለውጥ ግንዛቤ እንዲሁም ደግሞ የእያንዳንዱ የምስክርነት ሂደት ነው ብዬ አስባለሁ። እንክብካቤ ለራሳችን ካደረግን ማለት ነው እና ብዙ መንገድ ስንመለከት ወይም ደግሞ የፀጉር መንከባከብ በጣም ደስ የሚለኝ ነገር ነው። ምክንያቱም ፀጉራችንን በደንብ ካልተንከባከብነው ፀጉራችን የመሳሳት እና የመቆሸሽም ባህሪ ይኖረዋል እንዲሁ ወዲያው የመመለጥ ባህሪም ሊያመጣ ስለሚችል ለምሳሌ የተለያዩ ፀጉርን ሊያጠናክሩ የሚችሉ ነገሮች በጠቀም ሊሆን ይችላል። እንዲሁ ደግሞ ያው ከዛም አልፎ ትልቅ የሆነ የ በትላልቅ እቃዎች የሚመጣ የፀጉር ሞያ ሂደቶችን ወይ ፀጉር ጽዳት እና አንድም ደግሞ የፀጉራችን ጥንካሬን ሊወክሉ የሚችሉ የተለያዩ ለምሳሌ ሳሙናዎች ይኖራሉ እንዲሁም ደግሞ የተለያዩ የ የእያንዳንዱ የመድሃኒት ወይም ደግሞ የዚህ የ ቅባት አይነቶች ይኖራሉ ማለት ነው። ፀጉራችን በደንብ ሊያለሰልሱ የሚችሉ ወይም ደግሞ ፀጉራችን በፍጥነት የማደግ ሂደቱን እንዲጨምር እንዲሁ ደግሞ በፍጥነት እያንዳንዱ የፀጉራችን ሂደት ጥንካሬ እንዲኖረው የሚያደርግበት ሂደት አለ። እና ይሄንን በተገቢው መንገድ ታሳቢ አርግተን ጥሩ የሆነ የ እያንዳንዱ የገቢ ወይም ደግሞ የጥሩ የሆነ የስራ ሂደትም ጥሩ የገቢ ምንጭም እያደረጉት ያሉ ሰዎች አሉ። ፀጉር እንግዲህ በሚገባ በማስተካከል ወይም ደግሞ ፀጉር በሚገባ ጽዳቱን እንዲጠብቅ በማድረጋቸው እና ይሄ ደግሞ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም እኛ ውጪ ሆነን ወይም ደግሞ እኛ ለፀጉራችን ያን ያህል ቦታ ሳንሰጠው የፀጉር ባለሙያ ቢሆን ደግሞ ፀጉር የሚቆርጥ ሰው ጋር ስንሄድ ወዲያው ጽድት የሚያደርግባት ወይም ደግሞ ምንም አይነት ሳይጠየፍ ወይም ደግሞ የተለያዩ የመደበር ሂደቶች ሳይኖሩበት በደንብ ወዲያው ተረድቶ ጥሩ የሆነ የጽዳት ሂደት እንዲያከናውን በተገቢው መንገድ እንዲረዱ ወይም ደግሞ ሰዎች እንዲማሩበት የሚያደርግበት የተለያየ ፀጉራቸውን በደንብ እያሳመረ ማለት ነው። ለምሳሌ እብድ መስለው ሲመጡ ደግሞ አሳምሯቸው ሲለቃቸው በጣም ደስታን የሚሰጥበት ሂደት አለው ማለት ነው። እና እያንዳንዱ የፀጉራችን ሂደቱ ሆነ የ አካል ጥንቃቄያችንን ደግሞ አካላችንን በደንብ መጠንቀቃችን ለተለያዩ ጥቅማ ጥቅሞች ይረዳናል ብዬ አስባለሁ። ምክንያቱም ደግሞ ትልቁ የአካላችን ክፍል የምንለው የእያንዳንዱን ቦታዎች መመልከት ያው ያን ያህል እንትን ባይሆንም ጥሩ የሚባል የፀጉራችን ክፍል ደስታን እና ግርማ ሞገስን የሚሰጠን ነው ብዬ አስባለሁ። እሱም በጊዜ ሂደት ያው ለፀጉራችን የምንለውጥበት ሂደት አለ ያ ጊዜ ግን እስከሚደርስ በደንብ የተሻለ የምልከታ ሂደት ሊኖርህ ይገባል ብዬ አስባለሁ። እና እንደ አጠቃላይ ትልቅ የሆነ የፀጉር እንክብካቤ ሂደት ማድረግ በዋናነት ለአእምሮአችንም ትልቅ መፍትሄ ይሆናል ብዬ አስባለሁ። ምክንያቱም አእምሮአችን የሚያስበውም የተለያዩ ነገሮች በሚደረጉ ጊዜ የምናደድ እና በጣም የመበሳጨት ነገር ስለሚያመጣ ያንን ነው በጊዜ ሂደት ከተፈታ ይሄኛው ያን ያህል የሚያስቸግርበት ሂደት

በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው። እንግዲህ ቡና ወይስ ሻይ ትመርጣህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ቡና ወይም ሻይ እንግዲህ የሰው ልጆችን ሊያነቃቁ የሚችሉ ወይም ደግሞ ሊያዝናኑ የሚችሉ ነገሮች ናቸው። ማለት ነው እንግዲህ በብዙ መንገድ ቡናንም ሆነ ሻይን የምንጠቀምበት ሂደት አለ ማለት ነው። ምክንያቱም ለብዙ የአገራችን ክፍሎች በስፋት ብዙ የሚጠቀምበት ሂደት ስላለ ይሄ ደግሞ በጣም በማህበረሰቡ ሂደት ውስጥ ትልቅ የሆነ ቦታ ያለው ነገር ነው ማለት ነው። እንግዲህ የቡና ወይስ ሻይ ትመርጣለህ የሚለው እንግዲህ ያው እኔ በጣም ደስ የሚል ቡና ነው ምመርጠው ማለት ነው። እንግዲህ ቡናን ስናየው ትልቅ የሆነ የቡና ሂደት ወይም ደግሞ ቡናን የምጠጣበት ሂደት አለ ማለት ነው። እንግዲህ ቡና በጣም ደስ የሚለኝ ዋናኛ ምክንያቱ በጣም በብዙ ስራ የጫናዎች መካከል ቆይቼ አረፍ ስል ለምሳሌ ሰዓት ላይኖር ይችላል። ያን ጊዜ ላይ እቺን ቡና አንድ ሲኒ ቡና ቀመስ ሳረግ ትልቅ የሆነ የመዝናናት ወይም ደግሞ የአይምሮ የመረጋጋት እንደ አዲስ የሚሄድ ሂደት ስላለው በጣም ደስ የሚለኝ ነው ማለት ነው። ያ ጊዜ ላይ በዋነኝነት ብዙ ሂደቶችን ስናይ ትልቅ የሆነ የቡና መጠጣት ወይም ደግሞ ቡና የመጠቀም ሂደት አለ እጠቀማለሁ ማለት ነው። እንግዲህ ከሻይም ጋ ስናነጻጽረው ሻይ ያው ጥሩ ነው አሪፍ ነገር ነው ግን ያው ያኔ ለኔ እንደ ቡና ያክል አይሆንልኝም ማለት ነው። እንግዲህ በአገራችንም በጣም በሰፊው እየተሰራ ያለው የቡና ምርት ሂደት ነው ማለት ነው እንግዲህ ቡና በጣም በጣም ብዙ ቦታዎች ላይ እየተለማ ያለበት ሂደት መኖሩ ትልቅ የሆነ ግንዛቤ የሚፈጥር ነው ብዬ አስባለሁ። ይህ መደረጉን እና በዋነኝነት ደግሞ በተለያዩ የሀገራችን ከተሞች ክፍል በብዙ መንገድ ቡና ተግባራዊ ተደርጎ ወይም ደግሞ በጣም የሚለማበት ሂደት ነው ማለት ነው። እና በብዙ በብዙ የሀገራችን ክፍሎች ቡናን በተገቢው መንገድ የሚጠቀሙበት ወይም ደግሞ በደንብ የሚያለሙበት ሂደት አለና ይሄ ደግሞ ለሀገራችን በጣም ትልቅ የሆነ ገቢ የሚያስገኝ ሂደት ነው ምን ማለት ነው። ለምሳሌ ቡና ነው ላይ ብናየው በጣም ዋጋው ውድ እየሆነበት የመጣበት የት አለ ማለት ነው ጋር ሀገራችንም አልፎ ወደ ውጭ ኤክፖርት የሚደረግበት ሂደት ስላለ ይሄ ደግሞ በጣም ውድ ሊያረገው የሚችልበት ሂደት አለ ማለት ነው። እና በብዙ መንገድ ደግሞ የ ሀገራችን ምርት ምርት በጣም በጣም ቡና ምርት አሁን ልዩ በሚባል ሁኔታ ነው የጣዕሙም ሆነ የሚሰጠው ስሜት ሂደት በጣም ደስ የሚል ቦታ የሚሰጥ ቦታ ነው ማለት ነው። እና ደግሞ እንዲሁም በተለያዩ ቦታዎች ላይ መለያየት ሂደት ይኖረዋል ማለት ነው እንደ መሬቱ ሂደት ማለት ነው የሚለያዩባቸውን ቦታዎች አሉ እንዲሁም ደግሞ በተመሳሳይ የሚቀጥሉበትም ሂደት አለ ማለት ነው። ጣዕሙ የሚለያይበትን የመልክዓ ምድር አቀማመጥ እና የቦታው መሬት አይነትም ይወስነዋል እና ያ ደግሞ አንዳንዴ ለየት የሚልበት ሂደት አለና። ይህ ደግሞ በጣም በጥሩ መንገድ ከተጠቀምነው ጥሩ የተባለ የቡና ምርትን የምናመርጥበት ወይም ደግሞ የምናገኝበት ሂደት ስላለ እያንዳንዱን የምርት መሰብሰብ ሂደትን ተግባራዊ ለማድረግ ጥሩ የሆነ እንክብካቤን ማረግ ስለሚኖርብን ለእያንዳንዱ ክህሎትም ሆነ የስራ ጥበብ የልማት ሂደት በደንብ ግንዛቤ ይዘን ጥሩ የሆነ ምርት ሂደትንም ማስፋፋት እንዲሁም ደግሞ ለማህበረባችን በጥቅናሽ ዋጋ ተደራሽ የማድረግ ሂደትን መስራት በጣም የግድ እንደሚለው ልብን በሚገባ የተረዳንበት ሂደት ስላለ። አሁን ላይ በጥሩ መንገድ እየተሰራ ነው ማለት ነው። እና በዋነኝነት ያ ቡና ምርት በሀገራችን ትልቅ የሆነ ሂደት የተከናወነ ነው አሁን አሁን ላይ እና እየጨመረ ያለበት ሂደት አለ በጣም ከምታስበው በላይ እና እና ይህ የቡና ትልቅ የሆነ መልእክት እንዳለው የምናይበት ሂደት አለ ከዋጋው መወደድ እና ከእያንዳንዱ ሁኔታዎቹ አንፃር ትልቅ የሆነ ቦታ የሚሰጠው ሂደት አለ ማለት ነው። እና እና አጠቃላይ ይህን የሚመስልን የቡና ሂደትን መረዳት ችለናል ብዬ አምናለሁ። እና እንደ አጠቃላይ ይሄን ይመስላል ማለት ነው። ጠቅለል አድርጌቼ

እሺ በጣም ጥሩ ህደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ ጥሩ እንቅስቃሴ ወይም ደግሞ ጥሩ የሆነ ግንዛቤን ያገኘሁበት ያለሁበት ሂደት አለና ብዙ ጥያቄዎች በጣም ደስ የሚሉ በጣም የሚያስደስቱ ናቸውና እንግዲህ ወደ ጥያቄውም ስገባ በስልክ ገንዘብ ትልካለህ የሚል ጥያቄ ነው በጣም ጥሩ ጥያቄ ነው ማለት ነው። እንግዲህ ያው አሁን ያለንበት የዲጂታል አለም ላይ ብዙ ነገሮች የሚከናወንበት ነው ማለት ነው። የዲጂታሉ አለም እና ይሄ ዲጂታል አለም ደግሞ ብዙ የህይወት መርህም ደግሞ የህይወት እንቅስቃሴ የምናይበት ሂደት እንደመሆኑ መጠን ብዙ ነገሮችን ስናይ በዋነኝነት የ ኑሯችንን እንቅስቃሴ ሂደትም የምንመለከትበት ሂደት አለ ማለት ነው። እና በዋነኝንት ደግሞ የ እያንዳንዱ የጊዜ መቆጠብ ሂደት ጋር ተያይዞ የጊዜ አጠቃቀም ጋር ተያይዞ ትልቅ የሆነ ቦታ ያለበት ሂደት ስላለ ይሄንን ደግሞ በጣም ከልባችን አስበንበት ደግሞ ቴክኖሎጂም እያንዳንዱን ነገር ቀላል አድርገን እንድናከናውን የልፋታችንን ሂደትን በሚገባ ተጠቅመንበት ጊዜ እንዳንፈጀ ወይም ደግሞ ጥሩ የሚባል ሁኔታ እንድናስተላልፍበት ያው የቴክኖሎጂ ሂደት በጣም ትልቅ ድርሻ ያዘቡት ሂደት አለ እና ያው እንደ አጠቃላይ ደግሞ በስልክ ገንዘብ ትልካለህ በሚገባ ልካለሁ ማለት ነው። ምክንያቱም አሁን ላይ ያን ያህል ገንዘብ ተሸክሞ ወዲህ ነው ወዲህ የምሄድ ምናምን ምናምን ሳይሆን በጣም በዘመነ መንገድ በቀላሉ ሌትኛውም ሶ በቀላሉ ከቤቱ ሆነን ትራንስፍር ደግሞ የምንልክበት ሂደት ስላለ ይሄ ደግሞ በጣም ደስ የሚል ግንዛቤ ሂደት ማህበረሰቡ በመቀበሉ በጣም ደስ የሚልና የሚያስደስት የስሜት ይኖረዋል አለው ማለት ነው። ምክንያቱም አንደኛ ለምሳሌ አንድ ብር የተወሰነ ብር ለአንድ ሰው ለመላክ ብንፈልግ እሱ ደግሞ ሩቅ ከተማ ላይ ተቀምጦ ቢሆን ያን ሰው በተገቢው መንገድ ያ ልብስ ሂደት ወይም ደግሞ የሚፈልግ የብር መጠን ግዴታ በ ድሮ ጊዜ ቢሆን በደንብ ብሩን ይዘን ሄደን ያለበት መስጠት ነው የሚኖረው ለሰው ሁልከን እንዲያስርክ የምናደርግበት ሂደት አለ አሁን ላይ ግን በቀላሉ ከቤታችን ሆነን ቁጪ ብለን በቀላሉ የምንልክበት ትራንስፈር የሚደረግበት ሂደት አለ ይሄ ደግሞ በጣም በጣም አንደኛ ጊዜያችንን ይቆጠበናል ሁለተኛ ደግሞ ከቦታ ቦታ ስንቀሳቀስ የተለያዩ ችግሮች እንዳይገጥሙን ከቤታችን ሆነን ብዙ ችግሮች እንዳይፈጠሩ ችግር የምንቀርፍበት ሂደት አለ። ሁለተኛ ደግሞ ብሩንም ተሸክመን ወደ ወዲያ ስንል ሌባ ወይ አይቀማንም ወይም ደግሞ የተለያዩ ዱርዬዎች ልውሰድብህ ወይም ደግሞ ልቀማህ እንዲሁም ደብድቦ የመቀማትን ባህሪ እንዳይኖራቸው በጣም በልዩ ሁኔታ በስልክ የመጠቀም ሂደትን በደንብ አሁን አሁን ላይ በጣም ልዩ ልዩ እየሆነ መጥቷል ማለት ነው። በሚገባ ሰው ተገንዝቦታል እና ይሄን ደግሞ እንግዲህ ያው ያመጣው የቴክኖሎጂ ሂደት ስለሆነ በደንብ በስልኬ የምንጠቀምበት ሂደት አለ ማንኛውም ሰው የሚያደርበት ሂደት እንደመሆኑ መጠን በዋነኝነት ደግሞ የእያንዳንዱ የስልኩ መጠንም ጥሩ በሚባል ሂደት ሲንቀጣቀስ ለተለያዩ ለፍጥነት ያላቸው ለምሳሌ የኢንተርኔት ሂደትም ሊሆን ይችላል እያንዳንዱ የሙያ ሂደት እንግዲህ አዎ በጥሩ መንገድ ከተጠቀምነው በጣም ጥሩ ገቢ የምናገኝበት ሂደት ስለሆነ ያገኘነውን ገቢ ደግሞ በሚገባ ወደ የምንፈልገው ቦታ ላይ ደግሞ ስንልቅ ያው በጥሩ ገንዘብ የምንለከበት ሂደት እንደመኖሩ መጠን በጣም በጥሩ መንገድ መቅረብ ወይም ደግሞ መዘጋጀት ይኖርበታል ማለት ነው። እና እንደ አጠቃላይ ይህንን መመልከት እንችላለን ማለት ነው። እና ጥሩ የሚባል የመላክ ሂደትም ሆነ እያንዳንዱን የሚያስፈልጉ ነገሮችን በቀጥታ በተለያዩ አማራጮች የምንልክበት ሂደት አለ ማለት ነው። ኪሳችን በኪሳችን ጋር ተሸከመን ከሚሄድ በቀላሉ ትራንስፈር የምናደርግበት ሂደት መኖሩ በጣም ትልቅ ዋስትና ነው ብዬ ነው የማምነው እና እንደ አጠቃላይ ይሄን ይመስላል ለማለት ነው ብዙ ጥያቄዎችም ወይም ደግሞ ብዙ የሆኑ በስልክ ሊሰሩ ወይም ደግሞ ሊላኩ የሚችሉባቸው መንገድ ስላለ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው በጣም አሪፍ የሆነ ጊዜን እያሳለፍን እያሳለፍኩ ነው ማለት ነው በጣም ተመችቶኛል። እንግዲህ በጣም ጥሩ እንግዲህ ወደ ጥያቄውም ስገባ እንግዲህ ኢሜል ትጠቀማለህ የሚል ነው ኢሜል ትጠቀማለህ የሚለው ጥያቄ በጣም ጥሩ በደንብ እጠቀማለሁ ማለት ነው። እንግዲህ ያው ኢሜል የምጠቀምበት በስራ ሂደት ላይ ነው። በጣም በብዙ ጊዜ የምትጠቀመው ማለት ነው እንግዲህ ያው ኢሜል በጣም ወሳኝ የሆነ ነገር ነው ማለት ነው። እያንዳንዱን ማንኛውም ስራ ዘርፍ ጋም የምንገናኝበት እንዲሁም ደግሞ እያንዳንዱ የምፈልገው እኛ በአለም ላይ ያሉ ነገሮችን ኮንታክት አድርግተን ለማውራት ሊሆን ይችላል የተለያዩ ነገሮች እንትን ለማለት በጣም ኢሜል ወሳኝነት ያለው ነው ማለት ነው። በብዙ መንገድ የሚጠቅመን ሂደትም አለ። ማለት ለእያንዳንዱ ስራ ዘርፍ ላይ ልትሰማራነው የስራ ዘርፍ ለምሳሌ ከሰውዎች ጋር ግንኙነት ወይም ደግሞ ንግግር ማድረግ ነው። ብፈልግ በቀላሉ በኢሜል የምናወራበት ሂደት አለ። እና ይሄን ደግሞ በደንብ ሰለት ከተለያዩ ካምፓኒዎች ጋርም የምንነጋገርበት ወይም ደግሞ የስራ ሂደቱን በምን አይነት መንገድ ይቀጥል የሚለውንም በተገቢው መንገድ የምንነጋገርበት ሂደት ኢሜል የሚጻፍ ሂደቶች አሉ። እንዲሁም ደግሞ በስራዬ ሂደት ላይ የተለያዩ ሀሳብ አስተያየት የሚሰጡበትም ሂደት ይኖራል ማለት ነው። ምክንያቱም የሀሳብ ሳይል እኔ ትልቅ የሆነ ውጤት አለው ማለት ነው። ብዙ ነገሮችን ተገንዘበን ወይም ደግሞ አውቀን ልናይበት የምንችልበት ሂደት ስላለ ይሄንንም ከግንዛቤ ውስጥ በመክተት ነው ማለት ነው። በዋነኝነት እና እያንዳንዱን ሙያ ሂደትም ስንመለከተው በጣም በጣም ጥሩ የሚባል የኢሜል የምንጽፍበት ወይ ደግሞ የኢሜል የምናወራበት ሂደት አለ ማለት ነው። እና ይሄ ደግሞ በጣም ጥሩ የሚባል ለኛ የምናወራውም ሆነ ለእያንዳንዱ ንግግራችን ትልቅ የሆነ ቦታ የምንሰጠው ነው ብዬ አምናለሁና እንደ አጠቃላይ ትልቅ የሆነ የስራዊ ቢዝነስ ሂደትን የምናቀላጥፍበት ሂደት ነው። ብዬ ነው የማምነው እና ያው ከኤሜል ጋም ተያይዞ ለምሳሌ በቴክስቴ የምናወራባቸው የተለያዩ ሂደቶች አሉ። ለምሳሌ እንደዚሁም ወደ ቲውተር ላይ ወደ የተለያዩ በሊንኪዲን ብናይ እና በብዙ ብዙ የምንላቸው የኮንታክት የምንደራረግባቸው መንገድ ስላሉ ለምሳሌ ሌላው ቀርቶ ቴሌግራምን እንኳን ብናይ በጣም በጣም ብዙ ነገሮችን የምንወያይበትም ሆነ የምንማማርበት እንዲሁ ከ ወደጅ ዘምድ ጋር የምናወራበትም ሂደት አለ። እና ያው የኢሜል ሂደት ወይም ደግሞ የቴክኖሎጂም ከዚህ ተያይዞ በጣም ቴክኖሎጂው ከሚሄዱ የነሳነው ደግሞ በጣም ጥሩ ደረጃ ከደረሱ የተነሳ ነው። ወደ ኢሜል የገባው የገባነው እና ይሄንንም በተገቢ መንገድ መረዳት እና መመርመር ይኖርብናል ብዬ አምናለሁ። እና አንደ አጠቃላይ ትልቅ የሆነ ግንዛቤን ስንይዝ ለእያንዳንዱ ነገር ተጠያቂ የምንሆንበት ወይም ደግሞ ጥያቄዎች ጥያቄዉን በተለያዩ ደረገጾች የሚላኩልንን በተገቢው መንገድ የመመለስ ሀላፊነታችንን ስንወጣ በጣም ትልቅ የሆነ የአእምሮና የሰላም ደስታን እርካታ የምናገኝበት ሂደት አለ። እና እንደ አጠቃላይ ይህን ይመስላል ማለት ነው። በብዙ መንገድ የምናየው የእያንዳንዱ የክህሎት ሂደትም ጥሩ የሚባል ነው ብዬ አምናለሁ። እና እንደ አጠቃላይ እንግዲህ በቢዝነሱ አለም ላይ ኢሜል ካልተጠቀመንበት በጣም በጣም ወደኋላ የምንቀርበት ሂደት አለ ማለት ነው። የተለያዩ መረጃ ከእኛ የሚፈልገው የመረጃ ሂደት ወይም ደግሞ እኛ ሰዎች የምንሰጠውን አገልግሎት እንዲያውቁልን ወይም ደግሞ እንዲረዱልን በሚገባ ኢሜል መጽሐፍ ይኖርብናል እና ይሄን ኢሜል ደግሞ በተገቢው መንገድ ከጻፍን ትልቅ የሆነ ልዩ የሚባል የሙያ ሂደት ወይም ደግሞ የኢሜል ሂደትን የምንጠቀምበት ሂደት አለ ብዬ አምናለሁና። እንደ አጠቃላይ ይሄን ይመስላል ጠቅለላ አርግቼ ስመለከተው ማለት ነው። እና እንደ አጠቃላይ ይህን መገንዘብ የምንችልበት ሂደት ስላለ በብዙ መንገድ መረዳትና ማወቅ እንችላለን ብዬ አምናለሁ። እና በተገቢው መንገድ ኢሜልን ከተጠቀምን ጥሩ የሚባል ውጤት የምናገኝበት ሂደት ይኖራል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው በጣም ጥሩ የሆነ የጥያቄ ሂደትን እየተመለከትኩ ነው። በጣም ደስ ብሎኛል እንግዲህ እያንዳንዱን ጥያቄዎችንም ተመልክቻለሁ ማለት ነው። እና ይህን ደግሞ ያየሁበት ያለሁበት ሂደት በጣም በጣም ጥሩ የሚባል ሂደት ነው ማለት ነው። እንግዲህ ወደ ጥያቄውም ስገባ የምትወደው አትክልት ምንድነው? በጣም ጥሩ እንግዲህ ያው በሀገራችን ሙሉ አይነት የአትክልት አይነቶች የሚመርቱበት የሚበቁልበት እንዲሁ ደግሞ የሚያብቡበት እና በተገቢው መንገድ ሰዎች ፍሬ የሚያፈሩበት ሰው የሚመግቡበት ሂደት አለ እንግዲህ ትልቅ የሆነ ጥቅም የሚሰጡን ናቸው ማለት ነው። እንግዲህ አታክልቶቹን ስናይ እና በዋነኝነት የአታክልት ሂደቱ ወይም ደግሞ የምመገብበት ሂደት በጣም ደስ የሚለኝ ነው ማለት ነው። ለምሳሌ ያክል በጣም ደስ የሚለኝ እንግዲህ የአቡካዶ ማንጎ ፓፓያ በጣም ደስ ይሉኛል የሶስቱ የመጀመሪያዎቹ ናቸው ማለት ነው። ከአታክልት እንዲሁ ሲቀጥል አፕል በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ከጓሮ አትክልቶችኝ ደግሞ ስናይ እንደ ቆስጣ ሰላጣ እንዲሁ ደግሞ ጥቅል ጎመን ካሮት እና ቀይ ስር የምንላቸው በጣም በጣም የሚመቹኝ ናቸው ማለት ነው። እንዲሁ ሀበሻ ጎመንም የምንለው እንግዲህ በጣም ደስ ይለኛል ማለት ነው። ያው እንደ አጠቃላይ አታክልቶችን ጠቅልል አድርገን ስናይ በጣም ትልቅ የሆነ የእያንዳንዱ የአትክልት አይነት በጣም ትልቅ የሆነ ጥቅም የምናገኝበት ሂደት አለ። በዋነኝነት የምናገኘው ጥቅም ትልቁ የጥቅም ሂደት ወይም ደግሞ የምናገኘው ውጤት ብዙ ቢሆንም በተወሰነ መንገድ ለማንሳት ስንሞክር ደግሞ እያንዳንዱ ሂደት ወይም የአትክልት አይነት ትልቅ የሆነ ውጤትን የምናይበት ሂደት ስራ አለ። እያንዳንዱን አትኩልት በተለያየ መንገድ የተለያዩ የጉልበትና የተለያዩ አጥንት ጥንካሬ እንዲሁም ደግሞ የአእምሮ ብስለትን እንዲሁም ደግሞ የሰውነት መጎልመስን በብዙ መንገድ የሚገነቡልን ናቸው ማለት ነው። እና እነኚህ ደግሞ በሚገባ ስናይ ትልቅ የሆነ የአመለካከትም ለውጥ የምናይበት ሂደት አለ ማለት ነው። በዋነኝነት እና ይሄን ደግሞ በደንብ በተጠቀመው ወይም ደግሞ ሀሪፍ በተባለው ሁኔታ ከተጠቀመው በጣም በጣም ትልቅ የሆነ የክህሎት ሂደትን የምናይበት ነው ብዬ አምናለሁ። እና በዋነኝነት ይሄንን የ አትክልት አመጋገብ ሂደታችንን በተገቢ መንገድ ከተመገቡን ብዙ ነገሮችን የምንቀይርበት ይሆናል እንዲሁ ደግሞ ጤናችንንም በተገቢ መንገድ የምንከባከብበት ሂደት ስራ አለ። በጣም በጣም ጥሩ የሚባል የጤና እንክብካቤ የምናደርግበት ሂደት ይኖራል ለራሳችን ማለት ነው። እና ይሄን ይመስላል በዋነኝነት እያንዳንዱን ሂደት ስናይ ብዙ ጥቅሞችንም የምናነሳበት ሂደት አለ ማለት ነው። እና እያንዳንዱን የ ምግብ የአመጋገብ ሂደታችንን በስነ ስርዓት ጥሩ አድርገን ከተመገብን አንደኛ ጤናችንን እንጠብቃለን ሁለተኛ ደግሞ አካል እንቅስቃሴኣችን በደንብ እንዲሰራ የምናደርግበት ሂደት ስላለ ትልቁን ቦታ የሚይዘው ነው ብዬ አምናለሁ። እና በተገቢው መንገድ ከተጠቀመው ጥሩ የሚባል ውጤትን የምናይበት ነው ማለት ነው። እና በአጠቃላይ ብዙ ነገሮችን ታሳቢ አርግተን ስንጠቀም ወይም ደግሞ ብዙ ነገሮችን ስንመገብ ሊሆን ይችላል። እንዲሁ ደግሞ የአታክልት አይነቶችን በተገቢው መንገድ ስንጠቀማቸው ትልቅ የሆነ ቦታና ድርሻ ያላቸው እንደመሆናቸው መጠን ይህንንም ከግንዛቤ ከተን ብዙም ጊዜ አታክልትን እንደውም ከስጋ ይልቅ አታክልት ማዘውተር ትልቅ የሆነ ውጤት እና ጥቅም የሚሰጥህን ሂደት አለና። ያው ከአታክልቶችም የተወሰኑትን ያክል ለመጥቀስ ያህል ነው እንጂ በጣም ብዙ ብዙ የአታክልት አይነቶች አሉና ያው በተወሰነ መንገድ ለመጥቀስ ያህል ብዬ ነው። እና እንግዲህ የአታክልት በመመገባችን በጣም በጣም በጤንነታችን በጣም ጥሩ ነው። እንዲሁ ደግሞ ብዙ ጊዜ ለህፃናቶች አታክልት በጣም የሚመረጥበት ሂደት አለ ምክንያቱም አይምሮአቸው በጣም ብሩህ አይምሮ እንዲሆን በጣም ብዙ ነገሮችን በቀላሉ መቀበል እንዲችሉ ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ በጣም ጥሩ የሚባል ሂደትን እያሳለፉኩ ነው ማለት ነው። እንግዲህ ወደ ጥያቄ ስገባ ጨው ብዙ ትወዳለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ጨው ያው ጨው በተስማሚ በሆነ መንገድ ነው የምመገበው ወይም ደግሞ የሚመቸኝ ማለት ነው። በሚፈለገው ልክ ሲገባ ብቻ ነው ደስ የሚለው እና ያው መጠን ቢኖረው በጣም ደስ ይለኛል ለማለት ነው። ምክንያቱም ከሚፈልገው በላይ ከገባም ያን ያህል ምንም አይነት ከጥቅሙ ወደ ጉዳቱ የሚያመዝንበት ሂደት ስላለ። እና ያን ያህል ጥቅም ስለሌለው መጠነኛ ቢሆን ከሚበዛ ይልቅ መጠነኛ ቢሆን ከሚያንስም ከሚበዛም መካከለኛ ሁኔታ ላይ ቢሆን በጣም ተመራጭ ነው ብዬ አስባለሁ። እንደኔ እና እንግዲህ ያው ጨው በጣም በብዙ ቦታዎች ላይ በጣም በከፍተኛ ሁኔታ የሚገኝበት ሂደት አለ ማለት ነው። ለምሳሌ ሀገራቸን ወደ አፋር አካባቢ ላይ በጣም በጣም በርካታ የጨው ኮረት ወይም ደግሞ የጨው የጨው እይነቶች በጣም ያሉበት ሁኔታ አለ። እና እንግዲህ ያው ጨው ከመሬት ያው የሚገኝ እንደመሆኑ መጠን በሚገባ በሀገራችን በጣም ከብዙ ቦታዎች ላይ ወደ ማህበረሰቡ በተገቢው መንገድ የሚሰራጭበት ሂደት አለ። እና እንግዲህ ጨው በጣም ብዙ ጥቅሞች አሉት ማለት ነው ስንመለከተው ያው በመጠኑ ሲሆን ማለቴ ነው። እና ያው ጨው ብዙ ግዜ ስናየው እንግዲህ የተለያዩ ምግቦችን እናበስላለን የተለያዩ የምግብ አይነቶችን በሚገባ ለመመገብ ስናስብ እንግዲህ ያው ጨው በደንብ ማጣፈጫው የሚሆንበት ሂደት ስላለ። እንግዲህ የምናጣፍጥበትም ሂደት ያው በጥሩ ሁኔታ ውስጥ ጨውን ስንጠቀመው እና እያንዳንዱ የጨው ሂደትን የአጠቃቀም ሂደታችን በጣም ጥሩ በሆነ መንገድ ከተጠቀምን በጣም እያንዳንዱን የምግብ ሂደት በጣም በጣም ጥሩ ጣዕም እንዲኖረው ወይም ደግሞ ጥሩ መዓዛም። እንዲሁ ደግሞ ጥሩ ሽታው እንዲሁ ደግሞ ምግቡ ስንቀምሰውም በጣም ጥሩ የሆነ ቴስት ስናረገው በጣም አሪፍ የሆነ ሲሆን በጣም ጨውን በተገቢው መንገድ ስንጀምር እንግዲህ በጣም የሚጣፍጥበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄን አግባብ ባለው መንገድ ስንጀምር የተሻለ ይሆናል ማለት ነው የትኛውም የምግብ አይነት ላይ ከመጠን ከሚያልፍ ወይ ደግሞ ከመጠን ከሚያንስ ያው ደግሞ በሚያንስበት ግዜ ምግቡ ምግቡነቱም ማይታወቅበት ሂደት ይኖራል ማለት ነው። ምክንያቱም ምንም አይነት ጣዕም ስለሚያጣ ይሄ ደግሞ በእያንዳንዱ የጣዕም ሂደት ውስጥ ታሳቢ ሊደረግ ይገባዋል እና በተገቢ መንገድ ካልተጨመረ እንዳልኩት ምንም አይነት ምግቡ የተለያዩ እንትኖች አይኖሩትም። እና ውሃ ውሃ የማለት ባህሪ ነው የሚኖረው ወይም ደግሞ ምንም አይነት ጣዕም አይኖረውም ማለት ነው። እና በተገቢው መንገድ ደግሞ ከተጨመረ ነው በጣም በጣም ደስ የሚል የጣፋጭ የምግብ ወጥ የምንሰራበት ሂደት አለ። ለምሳሌ አታክልት ለምሳሌ ቲማቲም አሉ እንዲሁም ጥቅል ጎመን ምናምን የምንከትፍበትም ሄደት በሚገባ ለነሱም የተመቻቸ ተስማሚ የሚባል የአጨማመር ሂደት እንደጨመርን በጣም በጣም ጥሩ የሆነ ጨው አጨማመራችን ልዩ የሚሆንበት ሂደት ይኖራል ብዬ አምናለሁና። እና እንደ አጠቃላይ ይሄንን መንገድ መጠቀም ለኛ ትልቅ የሆነ ጥሩ የሆነ የሀሳብ ሂደትን የምናይበት ነው ብዬ አስባለሁ እንደ እንደ አጠቃላይ እንግዲህ ስናየው የጨው አጠቃቀም ሂደታችንን በተገቢው መንገድ ከተጠቀምን ትልቅ የሆነ ውጤት እናገኛለን ብዬ አምናለሁ። እና ይህን ይመስላል እንግዲህ የጨው የአጠቃቀም ሂደታችን እንደ አጠቃላይ ጨው በሚገባ መጠቀም ይኖርብናል በተመጣጣኝ ሁኔታ ማለት ነው። በተመጣጣኝ ሁኔታ ጨመርን ማለት ደግሞ ምግቡ በጣም ተስማሚ በጣም ጣፋጭ እንዲሁም ደግሞ በጣም ሰዎች የሚወዱት ምግብ የሚሆንበት ሂደት አለና እና እንደ አጠቃላይ ይህንን ታሳቢ በማድረግ ጥሩ የሆነ የምግብ ጣዕም እንዲኖረው የሚደረግበት ሂደት ስላለ እያንዳንዱ ጣዕሙ በጣም ደስ የሚል መሆን የሚነችልበት ሂደት አለ። እና ከዚህ ከዚህ አንፃር ነው እንግዲህ በሰነ ስርዓት መጠቀም አለብን ብዬ የማስበው እና ይሄን

እሺ በጣም ጥሩ እንግዲህ ወደ ጥያቄው ተመልሻለሁ ማለት ነው። እንግዲህ ጥያቄውን መንገድ እያየሁ እየተረዳሁ እየሞከርኩት ወይም ደግሞ በሚገባ የሰራሁት እኔ ያለሁት ማለት ነው። ጥያቄው በጣም ተመችቶኛል በጣም ጥሩ ጥያቄ ነው። እና እና እያንዳንዱ ጥያቄዎች በጣም ተመችተውኛል እንግዲህ ወደ ቀጣዩ ጥያቄ አሁንም እነሆ እገባለሁ ማለት ነው። እንግዲህ ጥያቄውን ስንመለከት የሸክላ እቃዎችን ትጠቀማለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ የሸክላ እቃዎችን በሚገባ የምጠቀምበት ሂደት በተገቢው መንገድ እጠቀማለሁ ማለት ነው። ብዙ አይነት የሸክላ ሂደቶች ቢኖሩም በዋነኝነት በጣም ደስ የምትለኝ ድስት የምትባለው ነው አሪፍ የሆነ ወጥ መስሪያ ትንሽዬ ያለችው ነው በጣም ደስ የሚለኝ ማለት ነው። እና እንደ አጠቃላይ ይሄ ደግሞ በጣም በጣም ደስ የምትለኝ ነው ማለት ነው። ደስ ያለችኝም ምክንያት በጣም ሙቀት እንዳያዘች ምግብ ለምሳሌ አብስለን ሰርተን ከተወሰነ ቆይ ትንሽ ቆየት ብዬ እበላለሁ ብለናል አስቀምጠን በብረትድስት ሲሆን የመብረድ ባህሪ ይኖረዋል። እና እሷ ደግሞ በተገቢው መንገድ እንደዛው አምቃ የመያዝ አቅም ስላላት ሙቀቱን ያ ነገሯ በጣም ደስ ይለኛል ማለት ነው። እና እንዲሁም ደግሞ ብዙ ብዙ አሉ ማለት ነው ስንመለከትና በዋነኝነት ጥሩ የሚባሉ የምግብ መመገቢያ ሂደቶች መስሪያዎች እንዳልኩት አሉ ማለት ነው። ለምሳሌ ድስት ሆኖ በጣም ትልልቅ ድስት አለ ማለት ነው። እንዲሁ ደግሞ እንዳልኩት እነኚህ የ ሸክላ እቃዎች በጣም ሸክላ ስራዎች በጣም በርካታ ናቸው ማለት ነው። ለምሳሌ ያክል ብናይ ለምሳሌ የእንስራ የምንለው እንዲሁም ደግሞ ማሰሮ የምንላቸው እንዲሁ ደግሞ የተለያዩ እነኚህ ድስት የምንላቸው የተለያዩ የነኚህ መዋዲያት የሚባለው የተለያዩ የሚሰሩ እንዲሁ ደግሞ ምጣድ የምንለው በርካታ ያው ቢኖርም የተወሰኑትን ለመጥቀስ ያህል ነው። እና እንግዲህ ያው በሰክላ ስራ ውስጥ በጣም በጣም ትልቅ የሆነ ባለሙያዎች አሉበት አካባቢ ያለው በሀገራችን እና እንዲሁ ደግሞ በጣም ደስ የሚል ዲዛይን የሚያወጡ ለምሳሌ የቡና ማፍሊያ ጀበናን ብናኝ በጣም በጣም አስገራሚ አስገራሚ የቡና ማፍያ ጀበናዎችን እንመለከታለን። እና እነሱን ደግሞ በጣም በጣም ጥሩ በሆነ ሁኔታ ወይም ደግሞ ጥሩ የሆነ የማፍላት ሂደትም በጣም ምርጥ የሆነ ጣዕም ያለው ይሆናል ማለት ነው። በዛ በእንትኑ ሲሆን በ በዚች በጀበናዋ ሲሆን በጣም በጣም ጥሩ ስሜት የሚሰጥና ብዙ መልእክት የሚኖረው ቡና ሂደት ይኖራል ሲፈላበት እና እና እንደ አጠቃላይ የሸክላ ስራዎች በጣም ትልቅ የሆነ ቦታ ሊሰጣቸው የሚገባቸው ነገሮች ናቸው። ብየ አያምናለሁ በሚገባ እና እያንዳንዱን ደግሞ ጥሩ በሆነ መንገድ ተረድተን እና አውቀን በምን አይነት መንገድ ሊጠቅሙን ይችላሉ የሚለውንም በተገቢው መንገድ ከተጠቀምነው ጥሩ የሆነ ስራዎችን የምንሰራባቸው ሂደት ስላለ በተገቢው መንገድ መጠቀም ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሆነ የግንዛቤ ሂደትንም እንዲኖረን ማድረግ ዋና እና ትልቅ የሆነ ጥቅም አለው ብዬ አስባለሁ። እና እያንዳንዱን የሸክላ ስራዎችንም ስንመለከት በጣም በጣም አስገራሚ የሚባሉ ያሰራር ስልትና ክህሎት ያላቸው ባለሙያዎችንም እንዲሁ መመልከት እንችላለን ማለት ነው። ምክንያቱም የሚሰሩት ዲዛይን ራሱ በጣም በጣም በጣም ለሰው አይን የሚገባ ደግሞ በጣም ደስ የሚል መልክ ያለው ቅርጽ አወጣጣቸው እና በጣም ልዩ የሚያደርግበት ሂደት አለ። እና ከዚህ ከዚህ ጋር ተያይዞ እንግዲህ እንዳልኩት በጣም ጥሩ የሚባል የሙያ ክህሎት የምናይበትም ሂደት አለና እና ያንን ደግሞ ተረድተን በደንብ አውቀን የምንጠቀምበት ያገልግሎት ሂደት በጥንቃቄ ብንጠቀምባቸው መልካም ነው ብዬ አስባለሁ። ምክንያቱም በቀላሉ የሸክላ እቃዎች የሆነ ነገር ሲገጫቸው የመሰበር ባህሪ ስላላቸው ያንን ታሳቢ በማረግ በጥራት መስራት በጣም ዋንኛውን ድርሻ የሚይዝ ነው ብዬ አምናለሁ። እና ይህንን በተገቢ መንገድ ከተጠቀምን የሸክላ እቃዎችን ለብዙ አመታት ሊያገለግሉን የሚችሉበት ሂደት አለ እና እና ይሄንን ታሳቢ አግኝተን በሚገባ ከተጠቀምንበት ጥሩ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው በጣም ተመችቶኛል ጥያቄዎቹ አሪፍ የሆነ ሂደት እያየሁ ነው ማለት ነው በጣም ጥሩ ግንዛቤም እያገኘሁበት ነው። እንግዲህ በዋናነት ያው ብዙ ሂደቶችንም እንዳየነው መጠን ያው ወደ ጥያቄው ስገባ ሽቶ ትጠቀማለህ የሚል ጥያቄ ነው። እንግዲህ ሽቶ በተወሰነ እጠቀማለሁ ማለት ነው ያው በጣም ከሚታሰበው በላይ ሳይሆን መጠነኛ አጠቃቀም እጠቀማለሁ ማለት ነው። ያው በመካከለኛ ደረጃ በሚባል ሁኔታ ነው የምጠቀመው። እና ያው ሽቶ መጠቀም ያው አሪፍ መዓዛ እንዲኖረን ደግሞ አሪፍ የሆነ የጠርን ሂደት እንዲኖር በጣም ደስታ የሚሰጥ ነውና ሽቶ እንግዲህ ሽቶን በተገቢው መንገድ የአጠቃቀም ሂደታችንም የተሻለ እንዲሆን ማድረግ የኛ ድርሻ ነው ብዬ አምናለሁ ማለት ነው። ምክንያቱም ከመጠን በላይ ተለቅልቀነው ለሰዎች በጣም በጣም ምቹ የማይሆንበት ሂደት ሊኖር የሚችልበት ሂደት ስላለ ይሄንንም ከግንዛቤ መክተት ይኖርብናል ብዬ አምናለሁ። እና ደግሞ በዋነኝነት የዚህ የአጠቃቀም ሂደታችን በልዩ ልዩ ሁኔታ የመስተካከል ሂደት ይኖርበታል ማለት ነው። ምክንያቱም እያንዳንዱ የአጠቃቀም ሂደታችን ጥሩ የሆነ የእያንዳንዱን የአጠቃቀም ሂደታችንን የሚለውጥብን ሂደት ሊኖር ስለሚችል ይሄንንም ታሳቢ ማድረግ ይኖርብናል ማለት ነው። እና ሽቶን እንግዲህ በተገቢው መንገድ በስነ ስርዓት ጥሩ በሚባል መዓዛ መጠቀማችን ትልቅ የሆነ ደስታ ነው ብዬ ነው የማምነው በኔ እንደተረዳሁት እና። በዋነኝነት ያው የምንጠቀማቸው የሽቶ አይነቶች እንግዲህ ያው ሊለያዩ በመጠናቸው ቢለያዩም ወይም ደግሞ በሽታ ሂደታቸው በመአዛቸው ቢለያዩም ያው በተገቢው መንገድ ግን ሁሉንም መጠቀም ግድ ይለናል ማለት ነው። ምክንያቱም ለምሳሌ የተለያዩ ቦታዎች ላይ ስንቀሳቀስ በመኪና እንቅስቃሴ ሳደርግ ያው ከብዙ ሰውዎች ጋር የሚሄድበት ሂደት ይኖራል ማለት ነው። በተለይ በባሶች እና ያ ጊዜ ላይ ትንሽ አስቸጋሪ የሚሆን የሽታ ሂደቶች ይኖራሉ እንደውም አንዳንድ ጊዜ ጭራሽ ከ ቦታ ቦታ ለመንቀሳቀስ ራሱ የሚታገሉበት ሂደት አለ። እንዲ ከመጠን በላይ እንትን ሲሆን ምክንያቱም አንዳንድ ሰዎች ለምሳሌ የተለያየ ለምሳሌ ይሄ አሁን ከሽታ ጋር ተያይዞ አስም የምንለው እንደዛ እንደዛ ያላቸው ሰው የሚይዛቸው የተያዙ ሰዎች ስላሉ ትንሽ ሽታ ሸታተቸው ማለት ወዲያው የሚነሳባቸው ሂደት ስላለ ያለንም ሂደት በጣም ከባድ ሊያረገው ስለሚችል ይሄ ይሄ ጊዜ ላይ አሁን በጣም በጣም ለሰዎቹ ለዛ ለአስም ታማሚ በጣም ትልቅ ችግር የሚፈጥርበት ሂደት አለ ማለት ነው። ምክንያቱም የሚፈጥርበት ሂደት ምንድነው? በዋነኝነት ሽታው ሲኖር ወዲያው በፍጥነት ማሳል ሂደት አለው እና በጣም ከባድ የሚሆንበት አለ እና ይሄንንም ታሳቢ አድርገው ሰዎች ቢንቀሳቀሱ የተሻለ ይሆናል ብዬ አምናለሁ። እና ከዚህ ከዚህ አንፃር ነው እንግዲህ ጥንቃቄ የምጠቀመው ማለት ነው ከማበዛ ይልቅ በያንስ የምመርጥበት ሂደት አለ ማለት ነው። ምክንያቱም ለአንዱ መዓዛው ደስ ቢለው ለአንዱ ደግሞ በጣም የሚደብረው የሚረብሸው ሊሆን ስለሚችል ይሄንንም ታሳቢ በማድረግ ነው ያው እኔ ይሄንን የምጠቀመውም ይቺንም አልፎ አልፎ ነው ማለት ነው ያን ያህል የዚህን ያህል ያው ብዙም አይደለሁም ማለት ነው። መጠቀሙ ላይ እና በተገቢው መንገድ ማንኛውም ሰው ቢጠቀመው መልካም ነው ብዬ ነው የማምነው። እና ሽቶ መጠቀም ያው በተለያዩ ጊዜዎች ላይ ይኖራሉ ለምሳሌ በበዓላት እንዲሁም በሰርግ ሊኖር ይችላል እና እያንዳንዱ የበአል ሂደቶችም ሲኖሩ ያን ጊዜ መጠቀም ያው መልካም ነው ብዬ አምናለሁ። እና ይሄንንም ጥሩ በሆነ መንገድ ከተጠቀምነው ደስ የሚል ስሜት የሚሰጥበት ሂደት ይኖራል እና ይሄንን ከማሰብ ጋር ተያይዞ ከማስታወቂያም ተያይዞ የምናደርገው ወይም ደግሞ በተገኘው መንገድ ሽቶ ብንቀባ መልካም ነው ብዬ ነው የማስበው። እና ያው ሽቶ እንግዲህ በብዙ አካባቢዎች ላይ የሚዳረስበት ሂደት አለ ከተለያዩ ቦታዎች እየመጣና ያው ለማህበረሰቡ ደግሞ በጣም ጥሩ የሆነ ሂደት እያደረገ የሚገኙ የተለያዩ ድርጊቶች ይኖራሉ እና እነሱም ያው ጥሩ የሆነ ማረካከብ ሂደት ላይም አሪፍ ተሰማርተዋል ብዬ አምናለሁ። እና ከዚህ ከዚህ ጋርም ተያይዞ እንግዲህ ሽቶን በአግባቡ ለመጠቀም ሰው የሚረከብበት ሂደት አለና ያው እንዲሁም አንዳንድ አስቸጋሪ ቢኖሩም በተገቢው መንገድ መጠቀም አለብን ብዬ ነው የማምነው። እኔ እንደተረዳሁትና ይሄን ይመስላል እንደ አጠቃላይ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው በጣም ጥሩ ጊዜ እያሳለፍኩ ነው። እንግዲህ ወደ ጥያቄው ስመጣ ስነ ጥበብ ትወዳለህ የሚል ጥያቄ ነው በጣም ጥሩ እንግዲህ ስነ ጥበብ በጣም ደስ ይለኛል ማለት ነው። እንግዲህ ያው የተለያዩ ሰዎች የተለያየ ጥበባቸውን በሚገርም ሁኔታ የሚገልጹበት ወይም ደግሞ በጣም ለሰዎች በሚስብ መንገድ የሚቀርቡበት ሂደት አለና። ይሄ ደግሞ ትልቅ የሆነ ደስታ የሚሰጥ ነው ብየ አምናለሁ ምክንያቱም እያንዳንዱ የጥበብ ስራዎች ልዩ ልዩ የጥበብ ስራዎች ስላሉ እነሱንም ደግሞ በተገቢው መንገድ ከሰራን ጥሩ የሚባል የጥበብ ሂደቶችን መመልከት እንችላለን ብዬ አምናለሁ። እና እንግዲህ የጥበብ ስራዎች በብዙ መንገድ የምናያቸውም ደግሞ የምንመለከታቸው ናቸው እና እያንዳንዱን የጥበብ ሂደቶች በጥሩ መንገድ ስንጠቀማቸው በዋነኝነት የጥበብ ሂደቶችን ልዩ በሆነ መንገድ እንጠቀማለን ደግሞ አሪፍ የሆነ መንገድ እንጠቀማለን ማለት ነው። በዋነኝነት የምጠቀምበትም ሂደት ትልቅ የሆነ የስራ ሂደትም የስራ ክዋኔን በደንብ የምናይበት ሂደት ነው ብዬ አምናለሁና እያንዳንዱን የሙያ ሂደትም በተበገቢው መንገድ ከተጠቀሙ ትልቅ የሆነ ውጤት የምናመጣበትም ሂደት አለ ማለት ነው። እና በዋነኝነት ደግሞ የስነ ጥበብ ሂደቱን በተገቢው መንገድ ወይም ደግሞ ጥራት በተጠቀምነው ልክ ጥሩ የሆነ ሙያን የምንላበስበት ሂደት አለ ማለት ነው። እና ይሄንን ደግሞ በተገቢው ሂደት ከተጠቀመ በጣም በጣም ልዩ የሆነ የአስተሳሰብ ለውጥ የምናገኝበት ወይም ደግሞ የምንረዳበት ሂደት አለና ይህንንም ከዚሁ ጋር ታሳቢ አድርገን በልዩ ሁኔታ ሁሉን ነገር መመልከት እንችላለን ማለት ነው። እና ስነ ጥበብ ሂደትም በሀገራችን በጣም በጣም በጣም ተወዳጅ እየሆነ የመጣበትም ወደፊትም የሚቀጥል ይመስለኛል እና በጣም ደስ የሚል የጥበብ ሂደቶችን እየተመለከትን እንገኛለን ማለት ነው። እንግዲህ የተለያዩ የፈጠራ ስራ ባለሙያዎች እንዲሁ ደግሞ የተለያዩ ሰአሊዎች እንዲሁም የተለያዩ የአርት ባለሙያዎችም እንዲሁ ከጥበባቸውን ተጠቅመው በጣም ለሰዎች አሪፍ የሆነ ተደራሽ የሚሆን መልካም ነገር አበራታች ነገር ጥሩ ነገር ሲፈጥሩ እና ይሄ ደግሞ አንዱ ያው ጥበብ በጥበብ ጋር ስናይ ብዙ እንግዲህ እንደውም ከተሰጥኦ ጋር የሚነካካ ሂደት አለውና ምክንያቱም ተሰጥኦ እንግዲህ ስናየው የሆነ የሙያዊ ክህሎት ያዳበሩ ሰዎች ይኖራሉ እና ሌላ ሰው በቀላሉ ሊችለው የማይችለውን እነሱ በጣም በሚታሰበው በላይ ቀለል አርገውት የሚሰሩበት ሂደት አለ ስለዚህ ያው ስነ ጥበብም ይሄው ነው ማለት ነው። እና በተገቢው መንገድ የሰራ ብዙ ውጤቶችንም ብዙ የተሻሉ ነገሮችንም የሚያይበት ሂደት አለ ማለት ነው። እንደ አጠቃላይ ደግሞ ልዩ የሆነ የስነ ጥበብ ሞያዎች ባለቤት የሆኑት እያንዳንዱ ባለሙያዎች ትልቅ የሆነ የስራ ሂደትንም የሚያዩበት የሚያከናውኑበት ሂደት አለ ማለት ነው እና በአጠቃላይ ጥልቅ የሆነ በሙያው ላይ ይሄ ቀላል የሚባል ሙያ እንዳልሆነ በደንብ የምንረዳበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ የሙያ ክህሎቶች ተገቢውን ስራ ለመስራት እያንዳንዱን የማበርታቻ ሂደቶችም ሆነ የሙያዊ ክህሎቶችንም በተገቢው መንገድ ሰዎች እንዲጠቀሙበት የሚያደርጉበት ሂደት አለ ይሄንን ደግሞ በጣም በልዩ ሁኔታ ስናየው እያንዳንዱ ባለሙያ ሂደት ደግሞ የአስተሳሰብም ሂደት ትልቅ የሆነ ለሰዎች ምላሽ የሚሰጥ የሚሆንበት ሂደት አለ እና ይሄንንም ደግሞ ሙሉ በሙሉ ተግባራዊ አርግተን ከሰራነው የተሻለ ውጤት የምናገኝበት ሂደት ይኖራል ብዬ አምናለሁ። እና እንደ አጠቃላይ ስለ ስነ ጥበብ ስናይ በጣም በጣም ደስ የሚል የሙያ ዘርፍ ነው ማለት ነው በጣም ደስ ይለኛል ማለት ነው። ያው ስነ ጥበብ ብዙም ጊዜ የሚመረኮዘው በክህሎት ባላቸው ሆነው ፈጠራ በሚችሉ ሰዎች በኩል ነው እና ይሄንንም ደግሞ በተገቢው መንገድ ስንጠቀመው ለማህበረሰቡ ላቀረቡት በጣም ትልቅ የሆነ ደስታና ሀይልን ያበረከቱ ሰዎች አሉና እና ይሄንን ደግሞ የስነ ጥበብ ሂደት ትልቅ የሆነ ኢንዱስትሪ እንደመሆኑ መጠን ሙያውን በተገቢው መንገድ እየተሰራበት ያለበት ሁኔታ ስላለ የእያንዳንዱ ትውልድ ከኋላም ያለው በደንቡ ይሄንን ሲመለከት የተሻለ ውጤትን የማግኘት እና የመረዳት የማወቅ ክህሎት ይኖረዋል ብዬ አምናለሁ። እና

እሺ በጣም ጥሩ ወደ ቀጣዩ ጥያቄ እንገባለን ማለት ነው እንግዲህ ቀጣዩን ጥያቄ ስንመለከተው የአካባቢዎች የአካባቢውን አካባቢውን ይወዳሉ የሚል ጥያቄ ነው ማለት ነው። እንግዲህ ያው አካባቢው ይወዳሉ የሚለው። እንግዲህ በደንብ ደስ ይለኛል በጣም ይመችኛል ማለት ነው። እንግዲህ የአካባቢ ለውጡን ደግሞ የአካባቢ እያንዳንዱ ሂደት በተገቢው መንገድ ይሰራል። በጣም ጥሩ የሆነ የሰዎች የሚመላለሱበት ሊሆን ይችላል እንዲሁም ደግሞ በጣም በደስታ የሚንቀሳቀሱበት ሂደት ይኖራል። እና ይሄ ደግሞ የተሻለ ሊያደርገው ይችላል ብዬ አምናለሁ። በተገቢው መንገድ እና እያንዳንዱ የሙያ ክህሎትም ተያይዞ በጣም በተሻለ መንገድ ጥሩ የሚባል ሙያዊ ክህሎትን የምናዳብርበት ሂደት አለና። እያንዳንዱን የክህሎት ወይም ደግሞ የሙያን ጥበብ ስንመለከተው በተሻለ መንገድ ሰዎች የደስታቸውን የሚገልጹበት ወይም ደግሞ የተሻለ አላማ የኖራቸው የተሻለውን ውጤት የሚይዙበት ደግሞ የሚደሰቱበት ሂደት አለ። እና ይሄንን በተገቢው መንገድ ከተጠቀምን የተሻለ ለውጥ የምናመጣበት ሂደት ይኖራል። እና እንደ አጠቃላይ ትልቅ የሆነ ደስታን የሚፈጥር ወይም ደግሞ የአካባቢን መልካዓ ምድር ስናይ ያታክልቱን ሁኔታ እንዲሁም ደግሞ የአካባቢውን ሂደትም ስናይ በጣም ልዩ የሆነ ስሜት የሚሰጠን የሚፈጥርብን ሂደት አለ። እና ይሄንንም ትልቅ የሆነ የ የሀሳብ ሂደት ወይም ደግሞ ያስተሳሰብ ለውጥ የምናይበትም ትልቁ መድረክ ነው ብዬ አምናለሁ። እና እንግዲህ ያው አካባቢ ሂደት ጋር ወይም ደግሞ የአካባቢ አካባቢ ይወዱታል ይወዱታል የሚለውን ጥያቄ? በጣም በተገቢው መንገድ ስናየው እያንዳንዱ የአካባቢ ሂደት የየራሱ የሆነ የእያንዳንዱ የአለባበስ ሊሆን ይችላል የአመጋገብ ሊሆን ይችላል። እንዲሁ ደግሞ የባህላቸውም ሊሆን ይችላል እና ብዙ ብዙ ነገሮችን ስንመለከት የተሻለ የሚሆንበት ሂደት አለ ማለት ነው። እና ይሄንን ደግሞ በጥሩ እሳቤ ከገለጽነው ደግሞ በጥሩ ሁኔታ ከአመቻቸው የተሻለ ውጤት የምናመጣበት ሂደት ይኖራል ማለት ነው። እያንዳንዱን ደግሞ የእውቀት ደረጃንም ትልቅ የሆነ አስተዋጽኦ እንድናደርግበት የሚያደርገን ነው ብዬ አምናለሁ። ከዚህ ጋር ተያይዞ ደግሞ ትልቁ ሙያ እንግዲህ ወይም ደግሞ ክህሎት የምንለው የእያንዳንዱ የአካባቢያችን ሂደት በተገቢው መንገድ ወደተሻለ ሁኔታ መቀየር እንግዲህ ይሄ ዋናው የመንደሩ ነዋሪዎችም ደግሞ የአካባቢው ነዋሪዎች በጣም በተገቢ መንገድ ሊያደርጉት የሚገባው ሂደት ነው ብዬ አምናለሁ። እና ይሄንን ደግሞ እያንዳንዱን የሙያዊ ክህሎትን ከዚህ ጋር ተያይዞ በጣም ትልቅ የሆነ የአስተሳሰብ ለውጥም ሲኖረን የተሻለ ውጤት እናገኝበታለን ብዬ አምናለሁ። እና ከዚህ ጋር ተያይዞ ትልቅ የሆነ ደስታን የፈጠረው ደግሞ ጥሩ ስሜትን የሚፈጥርልን ሂደት ስላው እያንዳንዱን ሙያዊ ክህሎታችንን በተገቢ መንገድ ከተጠቀምነው የአካባቢያችንም ሳይሆን እንዲሁም ከመንደር አልፈን ወደ እያንዳንዱ የክልል ከተሞችም ሊሆን ይችላል። በተገቢው መንገድ ውጤት ልናገኝበት የምንችልበትን ስራ እስከሰራን ድረስ የተሻለ ለውጤት የተሻለ አመለካከት እና የተሻለ የስራ ሂደትንም የስራ ተነሳሽነትንም ማየት የምንችልበት ሂደት ስላለ። እያንዳንዱን ከብዙ አንግል የምናይበት ሂደት ስላለ ይህንንም ታሳቢ አድርገን ጥሩ የሆነ ሂደትን ተግባሬ የምናደርግበት ሂደት ስራ አለ። በጣም በተሻለ መንገድ መጠቀም ይኖርብናል ብዬ አምናለሁና። እንደ አጠቃላይ ይሄን ይመስላል የእያንዳንዱ የሞያ ሂደት ስንየውና በአጠቃላይ ትልቅ የሆነ ደስታ የሚሰጥበት ሂደት ስላለ። ብዙ ነገሮችን ታሳቢ አድርገን ስንንቀላቀስ እያንዳንዱን የሙያዊ ክህሎት ስንመለከት ሰው በጣም ልዩ የሆነ ጥበብ የምንመለከትበት ሁኔታ አለና። እንደ አጠቃላይ እንግዲህ በአካባቢው ይወዱታል ይሄንን ጥያቄ በደንብ ደስ የሚል ቦታ በቀላሉ መቀየር የሚቻልበት ሂደት አለ። እሱንም በተገቢው መንገድ ካደረግን የተሻለ ውጤት ይበጣል ወይም ደግሞ እዛ አካባቢ ያሉ ኖሮችም በደስታ አካባቢ ዮናስ አምረው መኖር ይችላሉ ብዬ አምናለሁና።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው እንግዲህ ዜናውን ከየት ታገኛለህ የሚል ጥያቄ ነው በጣም ጥሩ። እንግዲህ ዜናው ይሄ ማንኛውንም የኢንፎርሜሽን ሂደት ወይም ደግሞ በተለያዩ በማህበራዊ ድረገጾች የሚለቀቁትን በቀላሉ ያው ኢንተርኔትን በመጠቀም ልዩ የሆነ የቴክኖሎጂ ሂደት አሁን ላይ በሚገባ በመኖሩ እሱን ከአለም ጫፍ እስከ አለም ጫፍ ያለውን። ሂደት በደንቡ ማየት መቃኘት የምንችልበት ሂደት ላይ አሁን ላይ ስለደረስን ይሄ ደግሞ የቴክኖሎጂ ሂደት በጣም ሌላ ቀን ዘመናዊ የሆነ በመሆኑ እንግዲህ የተለያዩ እኝህ አስፈላጊ ዜናዎች የሚባሉትን በተገቢ መንገድ ትልቅ የሆነ የማነጋገሪያ ሂደቶችንም ሆነ እያንዳንዱ ሊወጡ የሚችሉ ነገሮችን በተገቢ መንገድ በተወሰነ ያክል። ደግሞ በተለያዩ የዜና አውታሮች የሚለቀቅበትን ሂደት በቀላሉ ከቤታችን ሆነን ቁጭ ብለን በስልካችን ኢንተርኔት ብቻ ካለን ጥሩ የሆነ ግንኙነቱን ወይም ደግሞ ጥሩ የሆነ ዜናዎችን የመስማትም ሆነ ለእኛም ጠቃሚ የሆኑ ትምህርቶችን መመልከት ሊሆን ይችላል። እንዲሁም ደግሞ ከተለያዩ ከወቅታዊ ድንቃድንቅ ነገሮች ጋር ተያይዞ እንዲሁ ደግሞ ከእያንዳንዱ የሰዎች የአስተሳሰብ ሂደትንም በምን አይነት መንገድ መቀየር አለባቸው እንዲሁም ደግሞ ትልቅ የሆነ የእውቀት አድቫንስ እንዴት ያሰፋሉ የሚለውን እያንዳንዱን የትምህርት መጽሐፍቶችን ሊሆን ይችላል የትምህርት ሂደቶችን። በተገቢው መንገድ በዜና በእያንዳንዱ የማህበራዊ ድህረገጽ ሚዲያዎች በተገቢው መንገድ ኢንተርኔት ተጠቅመን ብዙ ነገሮችን መስራት እና መመልከት የሚንችልበት ሂደት አለ ማለት ነው። እንዲሁ ደግሞ ከመመልከት በላይ ጥሩ የሆነ የገቢ ምንጭ የሚገኝበት ሂደት አለና እሱንም ታሳቢ በማድረግ የተሻለ ውጤት እና ብላት የሚገኝበት ወይም ደግሞ የተሻለ የብልህነት ሂደት ነው። ወይ ደግሞ ዘመናዊነቱን ምን ያህል አለም እንደሄደች የምንገልጽበት ወይ ነው የምናይበት ሂደት ነው ብዬ አምናለሁ። እና ይሄን እያንዳንዱ የዜናውን የሚገኝበትን ሂደት በሚገባ የኢንተርኔት አክሰሱን ካገኘ በደንብ መጠቀም ይኖርበታል ብዬ አምናለሁ። ዋናኛውንም አስፈላጊ ነገር የማግኘት ሂደት ስላለ እያንዳንዱን ነው ውጤትንም ሆነ የሚሰጠውን የክህሎት ሂደት በተገቢው መንገድ ከሰራን የተሻለ ውጤት እናመጣለን ብዬ አምናለሁ። እና እንደ አጠቃላይ ይህን ስናየው በዋናነት ዜናው ነው ወይም ደግሞ የተለያዩ ከዚህ ጋር ተያይዞ የተሻሉ የዜና ሂደቶችንም ስንመለከት በአላሰባቸው ሂደቶችም ወይም ደግሞ በደስታ ሊያፈነጥዙን የሚችሉ ዜናዎች ሊሰሙ ይችላሉ እነኛ ግን እርግጠኛ እውነት ይሁኑ አይሁኑ የሚለውን ጥያቄ ያስፈልጋሉ እና ይሄንን ታሳቢ ማድረግ ይኖርብናል። እና ይሄን የ ዜና ከየት ታገኛለህ የሚለው ከተለያዩ ከኢንተርኔት አክሰሶች አገኛለሁ ማለት ነው። ለምሳሌ ስለ እውቀት ወይም ደግሞ ስለ አእምሮን ማሳደግ ሊሆን ይችላል እንዲሁ ደግሞ ስለ ፍቅር ግንኙነት ሊሆን ይችላል እንዲሁ ደግሞ ከስለ ኳስ ሊሆን ይችላል እንዲሁም ደግሞ ስለ እያንዳንዱ አስፈላጊ ነገር የሚባሉት ነገሮች ያው መጽሐፉ ስለማይቀር ይሄንንም ተገቢ አርግተን መመልከት ይኖርብናል ብዬ አምናለሁና። ዜናውን እንግዲህ በዚህ መንገድ የማገኝበት ሂደት አለ ማለት ነው። እያንዳንዱን የዜና ሂደትም በተገቢው መንገድ ከተከታተልን ለእኛ ጠቃሚ የሚባሉ ዜናዎችን የምናገኝበት ሂደት አለ ይህንንም ጥሩ በሆነ መንገድ የምናይበትና የምንረዳበት መንገድ ይኖራል ብዬ አምናለሁ። እያንዳንዱን የዜና ሂደቶችንም ለኛ ሊጠቅሙ የሚችሉ ዜናዎችን በተለያዩ ለምሳሌ ዩቲዩብ ላይ አሁን ገብተን ብዙ ነገሮችን ማውረድ የምንችልበት ሂደት አለ ማለት ነው። እያንዳንዱን የተለቀቁ ቪዲዮዎች የለኛ ጠቃሚ የሚባል በቀላሉ ዳውንሎድ አድርጌታል የምንሰማበት ወይም ደግሞ ለእኛ ጠቃሚ የሆነውን አንግል የምንወስድበት ሂደት አለ ብዬ አምናለሁ። እና እንደ አጠቃላይ ደግሞ ከዚህ ጋር ተያይዞ በተሻለ ሁኔታ ዜና ሂደቶችን ለመስማት የተሻለ ኢንተርኔቱን በደንብ ከተጠቀምን በደንብ የምናገኝበት ሂደት አለ እንዲሁም ደግሞ ከዜናውም ባሻገር ጥሩ ውጤት የምናመጣበት ሂደት ነው ብዬ አምናለሁ። በኢንተርኔቱ አለም እና እንደ አጠቃላይ ይህን ይመስላል ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስገባ በልጅነት የምትወደው ጨዋታ ምንድነው? አቤት በጣም ጥሩ ጥያቄ ነው በጣም ደስ ይላል ማለት ነው። እንግዲህ በልጅነቴ የምወደው ወይም ደግሞ የሚጫወተው ጨዋታ በጣም በጣም ተነግረው የማያልቁ ጨዋታዎች ናቸው ማለት ነው። ያደኩት ገጠራማ ቦታ ላይ ነው በልጅነቴ። እና በልጅነቴ ያደኩበት ቦታ ገጠር እንደመሆኑ መጠን በጣም በጣም ብዙ ጨዋታዎችን በጣም እንደው ለማሰብ ራሱ የሚከብዱ አሁን ላይ ሳስባቸው ጨዋታዎችን ይጫወት ነበር። ያው የፈጣሪ ጥበብ ሆኖ ከሞትም የሚዳንበት ሂደት አለ። እና በጣም በብዙ መንገድ ተለያዩ የጨዋታ ሂደቶችን ስናደርግ በስህተት ያው የልጅነት ነገር ባለማወቅ ብዙ ብንሳሳትም የፈጠረን አምላክ ጠብቆን እዚህ ደርሰናል ማለት ነው። እና እንግዲህ ያው በልጅነታችን በጣም ብዙ ጨዋታዎችን እጫወታለሁ ማለት ነው። እንግዲህ በመጀመሪያ ደረጃ ስናይ በጣም ያው ክረምት በሚሆንበት ጊዜ ላይ በጣም ላፊ የሚጫወተው ውሃ ውስጥ ምን ወጪ አደረግነው? ልክ ክረምት ዝናብ እንደዘነበ ልክ ሲያባራ እኔ በቃ ወደ ውሃ ነው የምሮጠው ውሃ ውስጥ ደግሞ ቦይ ያረቅ ማለት ነው። ወይ ጫማዬን ወርውሬ ወው ጫማዬን ይዞ ሲመጣ እሱን ለመያዝ የምልበት ሂደት አለ። እና እንዲሁም ደግሞ ብዙ ሂደቶችን የማከናውንበት ለምሳሌ አዲስ ልብስ ታጥቦልኝ ለብስና እኔ ግን ከሁለት ሁለት ደቂቃ እንኳን ሳይሞላ ሄጄ ልብሱን ሀቆሽ እሺ ወይም ደግሞ ጭቃ በጭቃ ሆኜ የሚመጣበት ሂደት አለ። ያን ጊዜ በደንብ እንደው ሲገረፍ አስታውሳለሁ እና እንግዲህ እንዲሁም ደግሞ ለምሳሌ ከልጆች ጋር የሚጫወተው ድብቁሽ የሚባል ልጅ አይነት አለች አንድ ቁጥቋጦዎች ያሉበት አካባቢ ላይ አንድ ሰው የሚፈልግበት ሂደት ይኖራል ማለት ነው። መጀመሪያ እንዳያይ ይተኛል እና ሌሎች ተደብቀውት እሱ ደግሞ ተነስቶ ፈልጎ ሁሉንም የማግኘት ስራ አለ ማለት ነው። እና ይሄን ትልቅ ጨዋታ ነው። እንዲሁ ደግሞ በልጅነቴ በጣም ደስ የሚለኝ ጨዋታ አይነት እንግዲህ ኳስ ጨዋታ ነው ኳስ ጨዋታ በጣም በጣም ውስጤ የሆነ ነው ማለት ነው። ኳስ ጨዋታ በነገራችን ላይ አሁን ላይ ድረስ ያን በጣም የኳስ ጨዋታ ፍቅር አለኝ ማለት ነው የመጫወት ትንሽ ክህሎቱም ስላለኝ ደስ ይለኛል ማለት ነው። እና ብዙ ነገሮችንም እንዲሁ መዳሰስ የምንችልበት ሂደት አለ ብዬ አስባለሁ እያንዳንዱን የጫወተ ሂደት ለምሳሌ ዛፍ ላይ ያው ገጠር አካባቢ ላይ የተለያዩ እጸዋቶች በጣም ብዙ በርካታ የሚኖሩበት ሂደት አለ ማለት ነው። እንግዲህ ይሄንኛል በርካታ ጣቦች ላይ በደንብ ላይቼው ላይ ወጥቼ የሚጫወትበት ሂደት አለ ማለት ነው። በጣም ዛፍ ላይ መውጣትም ትልቅ የሆነ ሱስ እንደ ሱስ የምትጠቀምበት ሂደት አለ በጣም ደስ ይለኛል። መውጣት የተለያዩ እግዛዎች ላይ እና እንደውም የሆነ ጊዜ ላይ ከዛፍ ላይ ወጥቼ ወድቄ እጄ ራሱ ተሰብር በጣም በጣም በብዙ ህመም ላይ አሳልፌ በልጅነቴ የዳንኩበት ሂደት አለ ማለት ነው። እና ከዚህ ከዚህ ጋር ተይዞ ይዞ እንግዲህ ያው የልዩነት ያለማወቅ ሂደትም ይመስለኛል እና እና ለኔ በዛ ሰዓት ያው ጨዋታ ነበር ባላሰብኩት መንገድ ወድቄ ሄጄ ሲሰበርም በእግዚአብሔር ሂደት ያው የዳንኩበት ሂደት አለ። እና በልዩነት ላይ በጣም ብዙ ብዙ ነገሮችን በስህተት የሚደረጉ ሂደቶች አሉ ከጻና አዛዥ ጋር ስንሆን የኛ አብሮ ደጎች ጋር ስንሆን እንዲሁ ደግሞ ከእድሜያችን ማንፀር ብዙ ነገሮችን ማነፃፀርም ሆነ ማመዛዘን ማስተዋል በማንችልበት ጊዜ ስለሆነ ብዙ ነገሮች ችግራቸው ከተፈጠሩ በኋላ የምንረዳበት ደግሞ የምናይበት ሂደት አለ ቅድሚያ የማሰብ ሂደት ምንም የለም ማለት ነው። እና ይህም ነገር ያለበት ሂደት አለ ማለት ነው በብዙ መንገድ ጥንቃቄ በተሞላው መንገድ የማድረግ ሂደትን በደንብ ወጉና ፀሽ ነበር። ይሄንን ትልቅ የሆነ የልዩነት ትውስታ የልዩነትን ጨዋታ በጣም በጣም የማይረሰኝ የጨዋታ ሂደቶች አሉና እንዲሁም ደግሞ ያው እንደ የልጅነት ህይወት ተመልሶ ይመጣ የሚባልበትም ሂደት አለ። እና በጣም ደስ የሚል ነገሮችን የምናሳልበት ለየነቴ በዓላት ሲመጡ ምን ያህል ምን ያህል ትልቅ ከባድ የሆነ የደስታ ስሜት እንደሚሰማኝ እና ያ በጣም ትልቅ የሆነ ነገር ነው ብዬ አስባለሁ። እና ብዙ ነገሮችን ስናይ በልዩነት ላይ በጣም በጣም ፈኒ የሚኮንበት ብዙ ነገሮችን ከማሰብ ነፃ ሆነ በህጻንነታችን ብዙ ጨዋታና ጨዋታ ብቻ እንዴት መጫወት አለብኝ የሚለውን ብቻ የምናሰላበት ሂደት ስላለ በጣም የሚገልጽ

እሺ በጣም ጥሩ፤ እንግዲህ ወደ ቀጣዩ ጥያቄዬ ስገባ ያው ቀጣዩን ጥያቄ እንግዲህ ስንመለከተው እንግዲህ "ማሸለፍ ትችላለህ?" የሚል ጥያቄ ነው። "ማሸነፍ ማሸነፍ ትችላለህ?" የሚል ጥያቄ ነው ይመስለኛል፤ እና እንግዲህ በብዙ መንገድ የሰው ልጅ ሲኖር የማሸነፍም የመሸነፍም ሂደት ይኖራል ማለት ነው። ብዙ ጊዜ የማየልም ሂደት እንዲሁም ደግሞ የመረታትም ሂደት ይኖራል ማለት ነው፤ እና በብዙ መንገድ ሰዎች ሚሳሳቱበትም ሂደት አለ። እንዲሁም ደግሞ ማንነታቸውን የሚገልጹበትም ሂደት አለ፤ እና በብዙ መንገድ ልናነሳው እንችላለን ይሄ ሰፊ ቦታ ሰፊ ርዕስ የሚይዝ ነው ብዬ አስባለሁ። የተወሰነውን ያው ለማየት እንሞክራለን ካለኝ ጊዜ አንፃር እና እና የእያንዳንዱን የማሸነፍ ትችላለህ የሚለው በሚገባ፤ በማንኛውም እንቅስቃሴዬ ላይ ልዩ የሆነ ክህሎትን ስለተላበስኩ በጣም ደስ በሚለኝ ሁኔታ የትኛውንም ለምሳሌ በስራ መስክ ይሁን በተለያየ የኑሮ ዘይቤ ይሁን እንዲሁም ደግሞ በተለያየ አጋጣሚ የሚፈጠሩ የተለያየ አለመግባባት ሂደቶችንም እነሱንም በቀላሉ የመፍታት ሂደት ትልቅ የሆነ ምልከታን ይዤ የተነሳሁበት ሂደት ስላለ ያን ያህል አይከብደኝም ማለት ነው። እንግዲህ ከማሸነፍ ጋር ተያይዞ ብዙ ነገር ሰዎች የሚሸናነፉበት ሂደት አለ። ለምሳሌ ብናይ ለምሳሌ በቢዝነስ በንግዱ አለም የተሰማሩ ሰዎች ለምሳሌ ጎን ነጎን ሁለት ሱቅ አንድ ሰው ሌላ አንድ ሰው ሌላ ቢከፍቱ ያን ሱቅ እንግዲህ ያኛውም ለብቻው እየሰራ ነው ይሄኛውም ለብቻው እየሰራ አንደኛው በጣም ገቢ እንዲመጣለት የተለያዩ ለምሳሌ ሱቅ ውስጥ ያሉ ነገሮችን ከዛ የተሻለ ነገር አሁን በፍጥነት እየጨመረ አዳዲስ እቃዎችን ወይም ደግሞ ሱቁን በጣም እየቅ የተለያዩ ነገሮችን እየሰቀለ ወይም ደግሞ እየለጣጠፈ ሱቋ እንድታምር እያደረገ ሰዎችንም ደንበኛ ሲመጣ በደንብ ይዞ እያወራ በቃ ለቀጣይ ግዙኝ ምናምን እያለ አመሰግናለሁ ስለገዛችሁኝ እያለ ምናምን ከዛ ጊዜ ጋር ተያይዞ የሚሰራ ሂደት አለ። ይሄኛው ደግሞ ያን ያህል ስራ የማይሰራበት ሂደት ይኖራል። ይሄን ጊዜ ላይ የመቃረን ሂደት ይኖራል እንዴት እሱ ጋር ብቻ ደንበኛ ይሄዳል የሚለውን ያኛው ግንዛቤ ይፈጥርበታል፤ እና ይሄ ጊዜ ላይ እንደ ጥያቄ ሲፈጠርበት ማየት ይጀምራል ማለት ነው፤ ወይም ደግሞ መመቅኘት ይጀምራል ማለት ነው። ለሱ የሚመጣውን እቃ ለኔ ነው እያለ ይሄ መሸወድ ምናምን ያን የሚያደርግበት ሂደት አለ። ስለዚህ ይሄንንም ደግሞ ያኛው የመጀመሪያው በጣም ፈጣን እየሄደ ያለው የሚሰራውን ስራ ቀስ በቀስ የሚያይበት ሂደት ይኖራል ማለት ነው። ያን ካየ ደግሞ በዋናነት ሙያውን ከእውነት ተገቢውን ለማግኘት ወይም ደግሞ ለመስራት እያንዳንዷን ነገር በተገቢው መንገድ የሚያይበት ሂደት አለ። ይሄ ደግሞ በዋነኝነት እያንዳንዱ የሙያ ክህሎቱን የሚያዳብርበት እንዲሁ ደግሞ እያንዳንዱን ጭንቅላቱን በሚገባ የሚጠቀምበት ሂደት ይኖራል ማለት ነው። እያንዳንዱን ስራውን ደግሞ ትልቅ የማሸነፍ ክሎትን ለመላበስ ይተጋል ማለት ነው። ስለዚህ ያ እንግዲህ በፍጥነት እንዳልኩት ደምበኞቹ በደንብ የሚይዘው እንትን በጣም እየተለቀ ሲሄድ፤ ይሄኛው ደግሞ በጣም ግራ በተጋባበት ሁኔታ ተንኮልም እያሰበ የማይሆን ነገር የሚሰራበት ሂደት ይኖራል። ስለዚህ ከተወሰነ ጊዜ በኋላ ያኛው በጣም እየተራራቁ የሀብት መጠናቸው ሲሄድ የደንበኛ አያያዛቸውም መጠን እየተራራቀ ሲሄድ በቃ እኔ ምንም አልቻልኩም አረባሁም በቃ ከዚህ በኋላ እዚህ እንደውም አልሰራም ሌላ ጋር ሄጄ ሌላ ከተማ ሄዳህ ሄጄ እሰራለሁ ወይ ሰፈር ቀይራለሁ ይልና የመሸነፍ ሂደት ያሳያል እና ያው በዚህም መንገድ እናየዋለን። እንዲሁም ደግሞ ለምሳሌ በክርክር ሁኔታ ውስጥ የማሸነፍ እና የመሸነፍ ሂደት ይኖራል። እንዲሁም ደግሞ ከዚህም ደግሞ ወጣ ስንል ለምሳሌ የተለያዩ የሚገዙ ነገሮች ይኖራሉ። ለምሳሌ ቤት ብናይ ይሄ የተለያዩ ለምሳሌ በሪልስቴትም በኩል ስናይ አንድ ባለሀብ ሁለት ባለሀብቶች ይመጡና አንደኛው የተሻለ ይሰጣል ያኛው ደግሞ ከዚህ የባሰ እሰጣለሁ ብሎ አቅሙን ለማሳየት የሚያደርጉበት ጥረት ይኖራል ማለት ነው፤ እና በጣም የሰው ልጅ ሲባል እንደ አጠቃላይ የሆነ ያለውን አቅም ለማሳየት የሚሞክርበት ሂደት አለ የተወሰነ ነገር ሲያገኝና ይሄ ደግሞ ትልቅ የሆነ ስህተት ነው ብዬ ነው የማስበው። ያለን እንዳለ ሆኖ ከቻልን ለ ከእኛ አልፈን ለሰው ወይ መርዳት አቅም ካለን በሚገባ መርዳት ይኖርብናል። ሰው ቢያንስ በማያውቀው መልኩ ብዬ አስባለሁ። ምክንያቱም ያን ያህል ስማችን መውጣቱ ይሄን ያህል ጥቅም ይኖረዋል ብዬ አላስብም። መስራት ካለብን ከልባችን እንሰራለን ብዬ አስባለሁ፤ እና እኔ እንግዲህ እንደአጠቃላይ ይሄ ብዙ ነገሮች ላይ የማሸነፍ እና የመሸነፍ ሂደት ይኖራል ማለት ነው።

እሺ በጣም ጥሩ። እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት። እንግዲህ ብዙ ጥያቄዎችን እያነሳን ነው። ብዙ ነገሮችን እየተመገብን። እና በአጠቃላይ ደግሞ ብዙ ነገሮችን የተረዳው ያየሁበት ሂደት አለ። እንግዲህ ያው ሁለት ጥያቄው ስገባ የምሳ እረፍት እረፍቶ ምን ያህል ጊዜ ነው? በጣም ጥሩ እንግዲህ የምሳ እረፍቴ እኔ በዛ ከተባለ አንድ ሰዓት ነው ማለት ነው። ከዛ በላይ የለም። ያው ድርም ጊዜ ሰላሳ ደቂቃን ነው የምጠቀመው ማለት ነው። እና የአንድ ሰዓት እቆያለሁ ከዛ በፍጥነት ወደ ስራ የሚሄድበት ሂደት አለ ማለት ነው። እንደው በዛ በዛ ከተባለ አንድ ሰዓት ተኩል የምቆይበት ሂደት አለ። እሱም እንደው አስቸጋሪ ነው ወይ ነው የምወጣው ከባድ ነገር ነው የምለው ሂደት ካለ ነው እንደዛ የማደርገውና ይሄንንም ታሳቢ አደርጋለሁ ማለት ነው። በዋነኝነት ደግሞ ስንመለከተው እያንዳንዱ የ ሙያ ሂደት ትልቅ የሆነ እሳቤን የምንይዝበት እና የምናውቅበት የምንረዳበት ሂደት አለ። እያንዳንዱን የምናውቀውን ክፍተት ሂደትንም ሆነ እያንዳንዱም የምሳ እረፍትንም ሆነ እያንዳንዱ ነው። የምሳ ሂደትን ስንመለከት እንግዲህ ምሳ ያው በጣም ለምሳሌ ጠዋት ላይ ቸኩለን ሰዓት ረብ ዶብልን ምግብ ላምበላ እንችላለን በፍጥነት ወደ ስራ እየሮጥን የምንገባበት ሂደት አለ ማለት ነው። እንግዲህ ያ ጊዜ ላይ በጣም ትልቅ የሆነ የአመለካከት ለውጥ መኖር አለበት ማለት ነው። በዋና አንድ ደግሞ ትልቁ የአምላካ ሂደት በተገቢው መንገድ ካየነው እያንዳንዱ የሙያ ክህሎት መዘገቢው ስራ ሲሰራ ወይም ደግሞ ሲተገበር በጣም ሰዓት ለመቆጠብ ወይም ደግሞ ሰዓትን በአግባቡ ለመጠቀም ሲባል ብዙ ነገሮች የሚሰሩ ሂደቶች አሉ። ለምሳሌ ጠዋት ላይ ኡርሻም በለመፍጠን ተቻኩለን ልንወጣ እንችላለን ማለት ነው። ሰዓት ረፍዶ ያ ጊዜ ላይ እንግዲህ ያው ግዴታ የሚጠብቀን የምሳ ሰዓት ምግብ ነው ምሳ ሰዓት ላይ ደግሞ በተገቢው መንገድ ሄደን ተመግበን እዛውም ከሆነ በደንብ ተመግበን ወደ ስራ መውጣት ይኖርብናል ብዬ አስባለሁ። እና ይህ በጣም መልካም እና ጥሩ ነገር ነው ብዬ አስባለሁ። በዋናነት ደግሞ እያንዳንዱ የሙያ ክሎት ክህሎት ጋር ተያይዞ ትልቅ የሆነ ያስተሳሰብ ለውጥ የምናደርግበት ሂደት አለ ብዬ አስባለሁና እና እና እንደ አጠቃላይ ይሄን ይመስላል ማለት ነው። በዋናነት ጉዳዩን ስናየው ደግሞ የምሳ ሰዓት ሂደትን ስናይ ምሳ እንግዲህ እንደበላን ያው ትንሽ ደቂቃ አንዳንዴን ናፕ የምናደርገው ደግሞ የምትተኛበት ሂደት አለ ማለት ነው። ትንሽ አንድ ሃያ ደቂቃ የምትሆን መተኛ ህይወት ይኖራል ወይ ሰላሳ ደቂቃ እና ይቺም አንድ ጥቅም አላት ማለት ነው። መኪናውን በስራ ደክመን ታትረን ታትረን አይሁናችንም ልክ በተለያዩ ጫናዎቼ በደንብ ተይዘው ትልቅ የስራ ክንውኖች ሲበዙ አይምሮአችን አንዳንዴ በጣም የግራ የመጋባት ሲለት ይኖረዋል እና ያ ጊዜ ላይ ደግሞ ተኛ ብለን ስናሳልፍ በጣም ብዙ ነገሮች የሚቀየሩበት ሂደት አለ ማለት ነው። እሱንም በሚገባ ተቋቋም ሂደታችን የሚወሰንበት ሂደት ይኖራል እና ይህንን የሚመስል ልዩ የሆነ የ ውሎ ሂደትን የምናገኝ አይመስለኝምና ያው ሰዓት ላይ በደስታ ከቤተሰብ ጋር ሊሆን ይችላል ከባለቤት ከልጆች ጋር ሊሆን ይችላል እና ብዙ መመልከት እና መረዳት የሚኖርብን ጉዳይ አለ ማለት ነው። እና እያንዳንዱ ምሳ ጊዜን በደንብ መጠቀም ነው በሚገባ ምሳችንን በልተን መንቀሳቀስ ወደ ስራችን ይኖርብናል ብዬ የማውለው እና እንደ አጠቃላይ ልጁ የሆነ የምሳ ፕሮግራም ለራሳችን ብናዘጋጅ ራሱ መልካም ነው ብዬ አስባለሁ ምክንያቱም አንዳንዴ በደንብ ሳንበላ ወይም ደግሞ በደንብ ሳንመገብ የምን ወደ ስራ የምንመለስበት ይሆናል ማለት ነው። እና እያንዳንዱን ነገር በሰአት ብናደርገው ትልቅ የሆነ የ ምግብ የአመጋጋሪ ህይወታችን በጣም መልካም የሚሆንበት ሂደት አለ ማለት ነው። ምክንያቱም ሰዓት ከተዘጋጀለት በዛ ሰዓት ብቻ የመብራት ሂደት ይኖረዋል እና ይሄንንም ተገቢውን ጥንቃቄ ማድረግ ይቻላል። ብዬ አሽባለሁ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ ቀጣዩ ጥያቄ ይሄ ስናየው እንግዲህ በትምህርት ቤት የምትወደው ትምህርት ምንድነው? በጣም ጥሩ በጣም ደስ የሚለኝ። በተለይ በተለይ በሁለተኛ ደረጃ በሃይስኩል ላይ ስማር በጣም በጣም ውስጤ የሆነ ትምህርት ያው የኬሚስትሪ የሚባል ትምህርት ነው በጣም ከምለው በላይ በጣም ተረጋጋና መልካም ሰው ነው ማለት ነው። ያው እያንዳንዱ ነገር ሲገጥመው በቀላሉ ከሰዎች ጋር ያለውን ነገር የመፍታት ክህሎት አለው ማለት ነው። ስለዚህ ይህ ሰው በጣም ይህ መምህር ከልቤ የማደንቀውና በጣም ምቾት የሚሰጠኝ መምህር ነው ማለት ነው። ለአጠቃላይ ይመስላል እና እንግዲህ ብዙ የአስተማሪ ሂደቶችም አሉ አንዳንዴ ትምህርቱንም እንድንወድ የሚያደርገን ልዩ የሆነ የግንዛቤ ሂደት ሲኖር ነው ማለት ነው። እያንዳንዱን ክህሎትም ስንመለከት በዋናነት ትልቅ የሆነ ለውጥ እና ብልሃት የምናገኝበት የምንረዳበት ሂደት አለ። ስለዚህ እያንዳንዱ የትምህርት ሂደት ወይም ደግሞ በትምህርት ቤት ውስጥ የምንወዳቸው የተለያዩ ትምህርቶች ይኖራሉ ማለት ነው። እነኛ ትምህርቶች የሚመጡት ግን በቀላሉ አይደለም በመምህሩ አማካኝነት ነው መምህሩ በጣም ከልቡ አስተማሪ ሆኖ ለሰዎች ደግሞ ለተማሪዎቹ ደግሞ በጣም ከሚታሰበው በላይ የማስረዳት ክህሎት ሲኖረው የአረዳድ ህደቱ በጣም ቀላል እና ግልጽ የሆነ ሲሆን ተማሪዎች በቀላሉ ይረዱታል ያውቁታል ማለት ነው። እና እንደ አንዳንድ መምህሮችም በጣም በጣም ልዩ የሚሆኑ የሆኑ መምህራኖች አሉ ማለት ነው። እነሱ ደግሞ እንግዲህ ስናያቸው በጣም ትንሽ ከበድ የሚሉ ይመስላሉ ግን ወደ ስራ ጭብጥ ጋር ስንሄድ በጣም በጣም ሩህሩህ የሆኑ ሰዎችንም የምናይበት ሂደት አለ ማለት ነው። እና እነዚህ ደግሞ የመምህር ሂደቶችም ስናይ ያው ተማሪም እንዳለ ሆኖ መምህራን ወይ ደግሞ በጣም ትውልድን የሚቀይር ወይም ደግሞ ከትውልድ ትውልድ የሚሻገርን ሀገር ተረካቢን ትውልድ እንደመቅረጻቸው መጠን በተገቢው መንገድ ቢቀርፁት ትልቅ የሆነ ይሄ ሂሳቤ ወደፊትም የሚፈጠርበት ሂደት ይኖራል ብዬ አስባለሁ። አሁንም ያው ጊዜው አልረፈደም ብዬ ነው የማስበው ምክንያቱም እኛ እያንዳንዱ የትምህርት ሂደትም በተገኘው መንገድ ተረድተነው አሪፍ ደረጃ የምንደርስበት ሂደት አለ እንዲሁ ደግሞ አስቸጋሪ ህይወት የምንኖርበትም ሂደት ይኖራል ማለት ነው። እና እንግዲህ ያው ትምህርት በጣም ትልቁና ለእኛ መሰረታዊ ከሚባሉ የመኖር ሂደት ውስጥ ዋነኛውና ትልቁን ቦታ የሚይዘው ነው ማለት ነው። ይሄ ደግሞ በጣም ትልቅ የሆነ የኛ የግንዛቤን ሂደት የምናጸናበት ወይም ደግሞ በተገቢው መንገድ እኛ ተግባብተን የመኖር ሂደቱን የምናሰፋበት ሂደት ነው ማለት ነው። እያንዳንዱ የ ትምህርት ሂደት እንግዲህ በጣም ትልቅ የሆነ ደስታን እና ጥሩ የሆነ ስሜት የሚፈጥርበት ሂደት ስላለ በጣም ከሚታስበው በላይ ጥሩ የሚሆንበት ሂደት መረዳትና ማወቅ መገምገም እንችላለን ብዬ አምናለሁ። አጠቃላይ ይህን ይመስላል ማለት ነው ስናየው ብዙ ነገሮችን ስንረዳና ስናውቅ እያንዳንዱ የሙያ ሂደት በጣም በዋነኝነት ስናየው ከትምህርት ከመማር ማስተማር ጋር ተያይዞ እንግዲህ አንዳንድ መምህራኖች በጣም ጥሩ አስተማሪ የሚሆንበት ሂደት አለ። አንዳንድ መምህራኖች ነው በጣም እውቀት ኖሯቸው እውቀቱ በእጃቸው ሆኖ የማስተማር ክህሎታቸው የወረደ መምህራኖች ይኖራሉ እና ያ ደግሞ የሚያውቁትን ሊገልጽላቸው የማይችል እንደመሆኑ መጠን ይህንንም ታሳቢ እንዲያደርጉ በደንብ መረዳትና መገምገም የሚኖርበት መኖር አለበት ብዬ አስባለሁ። እና በአጠቃላይ ይሄን ይመስላል ማለት ነው እያንዳንዱ የሰሌዳ ሂደት ወይም ደግሞ የትምህርት ተግባራዊነቱ እና እንደ አጠቃላይ ትልቅ የሆነ የመምህራን መውደድም ሆነ የማይ ትምህርቱን መውደድ በጣም ትልቅ የሆነ ቦታ ይኖረዋል ማለት ነው። ያለን እውቀት

እሺ በጣም ጥሩ ወደ ቀጣዩ ጥያቄ እንግዲህ ስንገባ ያው ጥያቄዎችን እየመለስኩ በጣም ደስ ብሎኛል ማለት ነው። አሪፍ ነገሮች እየተነሱ ነው። እና እንግዲህ ወደ አሁንም ወደ ቀጣዩ ጥያቄም ስገባ እንግዲህ በመስኮት በመስኮት ጎን መቀመጥ ትወዳለህ? የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው መስኮት ጎን መቀመጥ በጣም ደስ ይለኛል ማለት ነው። ምክንያቱም የምፈልገውን የአየር ሁኔታ ለማግኘት በጣም ይጠቅመኛል ማለት ነው። ለምሳሌ አሁን መስኮት ጋር ሳይሆን ሌላ ጋር ስንቀመጥ ትልቅ የሆነ የመጠጋት ወይም ደግሞ የመተፋፈን ወይም ደግሞ የሙቀቱ በጣም የሚጨምርበት ሂደት አለ ማለት ነው። ስለዚህ ያ ሲሆን ደግሞ በዋናነት የ እኛ የመቀምጥ ሂደታችንን ደግሞ የመስራት ሂደታችን እያንዳንዱ ስራ ለመስራት ትልቅ የሆነ ግንዛቤ ለማግኘትም ሆነ እያንዳንዱን ሙያዊ ሂደት ስንመለከተው ትልቅ የሆነ የአስተሳሰብ ለውጥም የምናይበት ሊሆን ይችላል። እንዲሁ ደግሞ ጥሩ ነገር ተረድተን ብዙ ነገሮችን የምናልፍበት ሂደት ሊኖር ይችላል። እንዲሁ ደግሞ እያንዳንዱን ክህሎታችንን ራሱ አንዳንዴ ውጭ አውጥተን የምናይበትም ሂደት ይኖራል ማለት ነው። እና በተገቢው መንገድ መስኮት ቦታ ላይ ስንሆን አንደኛ ሙቀት ሲጨምር በጣም ሙቀት ለምሳሌ በጣም የሙቀት ሂደቱ በጣም ከፍተኛ ሲሆን ያቺን መስኮት ከፈት አድርገን ለስለስ ያለ የአየር ንብረት የምንቀበልበት ሂደት ይኖራል ማለት ነው። እንዲሁ ደግሞ ብርድ በሚሆንበት ጊዜ በፍጥነት ያችን መስኮት እንዘጋለን ማለት ነው። ስንዘጋ ያው የ አየር ንብረቱ ወይም ደግሞ የ የእያንዳንዱ የ እዚህ የ ሁኔታ በልዩ መንገድ ተገቢውን እንቅስቃሴ ለማድረግም ሆነ ማንኛውንም ነገር ለመተግበር ትልቅ የሆነ ቦታ ነው ብዬ ነው የማስበው ይሄ የ የመስኮት የምንቀመጥበት ቦታ ማለት ነው። እንግዲህ መስኮት ያው ደግሞ መስኮት ራሱ ከየት መጣ የሚለውን ስንመረከት ያው ማንኛውም ህንፃ ሊሆን ይችላል እንዲሁ ደግሞ የተለያዩ አነስ ያሉ ቤቶች ሊኖሩ ይችላሉ እና ብዙ የቤት አቀማመጥ ሂደቶች አሉ ማለት ነው። ስለዚህ እነኛ ቤቶች ያው በየአንዳንዱ ቦታዎች ላይ ያው መስኮት አልፎ አልፎ የሚኖርበት ሂደት አለ። ለምሳሌ ሁለት ሊኖር ይችላል፤ አንድም ብቻ ሊሆን ይችላል። እና ያው ብዙ ጊዜ ሁለት እና ከዛ እስከ ሶስት የሚሆንበት ሂደት አለ ማለት ነው። ይሄ ደግሞ ለእያንዳንዱ የ ቤት አቀማማጭ ሂደት በጣም ትልቅ የሆነ እንትን ዋስትና የሚሆንበት ሂደት ይኖራል ማለት ነው። እና ለጤናችንም ሊሆን ይችላል፣ ለአመለካከታችንም ሊሆን ይችላል፣ እንዲሁ ደግሞ ለስራችንም ማለት ነው። ይሄ ደግሞ በጣም በጣም ጥሩ የሚባል ስሜት እንዲኖረው ያደርጋል ማለት ነው። በዋናነት ደግሞ የኛ የአቀማመጥ ሂደታችን ጋ ተያይዞ ትልቅ የሆነ እሳቤንም የሚፈጥርልን ነው ማለት ነው። በዋናነት እያንዳንዱ ክህሎታዊ ስራዎችን ስንመለከት በጣም በጣም ፈጣን የሆነ ምላሽ ሊያገኙ የሚገባቸው ሂደቶች ይኖራሉ። ለምሳሌ በመስኮት በኩል አንዳንዴ የመስኮት የመገንጠል ባህሪ ያሳያል። እንዲሁ ደግሞ የተለያዩ የንፋስ መጠን ከመጠን በላይ እየሾላለኩ የሚገቡበትም ሂደት ሊኖር ይችላል። እና ይሄንን ተገቢውን ጥንቃቄ ወዲያው እንዲያደርጉ ወይም ደግሞ ወዲያው መስኮቱን ከፍቶ ትክክለኛውን ሁኔታ እስኪጠቀም እስኪገመግም ድረስ በደንብ የሚያይበትና የሚመልከትበት ሂደት አለ ማለት ነው። እና በዋናነት ስናየው ይህንን የመስኮት መስኮት የመክፈት ሂደት እዛ በኩል ላይ ስንሆን ሙቀትም ሲበዛ ከፈት እናደርጋለን። ቅዝቃዜም ከበዛ ዘጋ እናደርጋለን ማለት ነው። ስለዚህ በጣም ደስ የሚል ማለት ነው። እንግዲህ ይሄን እንደተረዳሁት መስኮት ያለመኖሩ ሂደት እና አጠቃላይ ትልቅ የሆነ የመስኮት የአጠቃቀም ሂደታችንም በተገቢው መንገድ ቢሆን መልካም ነው ማለት ነው። ለምሳሌ መስኮት ክፍቱን ብቻ አርግተነው የተለያዩ ሰዎች መስሪያ ቤት ውስጥ ንፋስ በቀላሉ የተለያዩ አቧራዎችን የሚያስገባበት ሂደት ስላለ በደንብ እሱንም ከጥንቃቄ ጋር መስራት ይኖርብናል ብዬ አምናለሁ።

እሺ በጣም ጥሩ። እንግዲህ ወደ ቀጣይ ጥያቄ እገባለሁ ማለት ነው። እንግዲህ ጥሩ ጊዜ እያሳለፍን ነው በጣም ደስ የሚል የትምህርት ሂደቶችን እተማርንበት እያወቅን እንዲሁ ደግሞ በጣም ጥሩ በሆነ መንገድ እየሄድን ያለንበትን ሂደት የሚገልጽበትን ብዙ ነገሮችን እያየሁ ነው በጣም ደስ ብሎኛል ማለት ነው። እንግዲህ ወደ ጥያቄው ስገባ ላፕቶፕ አለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ላፕቶፕ እንግዲህ ያው ለጊዜው በስልክ ብቻ ነው የምጠቀመው። ያው ላፕቶፕ ነበረኝ ግን በሰአቱ በክላስ እየተማርኩ በነበረበት ጊዜ ላይ ከዛ በጊዜ ሂደት ያው የሸጥኩበት ሂደት አለ ማለት ነው። አንዳንድ ያለመመቻቸት ሂደቶች ሲፈጠሩና እሱንም በተገኘው መንገድ የመጠቀም ክህሎት ያን ያህል አይደለሁም እውነት ለመናገር ማለት ነው። እና በጣም አሁን ላይ በደንብ ነው በስልኬ ብቻ ማንኛውም ነገር እየሰራሁ እየተጠቀምኩ ያለሁት ማለት ነው። እና እያንዳንዱ የሙያ ሂደት በጣም ደስ የሚልበት ነው ማለት ነው። እንግዲህ ላፕቶፕ ስናየው ያው ደስታ የሚቀበለን ነው ማለት ነው። እና እንደ እያንዳንዱ የስልክ አይነቶች ወይም ደግሞ የፒሲ አይነቶች የላፕቶፕ አይነቶች በብዙ መንገድ እየመጡ ወይም ደግሞ በብዙ ሞዴሎች እየተመረቱ የሚመጡበት ሂደት አለ ማለት ነው። እና ይህንን የሞዴል ምርት ወይም ደግሞ እያንዳንዱ ሙያዊ እንትኑ ቢኖር እያንዳንዱ ስራዎችን ለመስራት በበጋም ሆነ በክረምት በደንብ ለመስራት አላማ ይኖርሃል ብዬ አምናለሁ። እና እንደዚህ እንደዚህ ይመስለኛል እኔ እንደተረዳሁት የላፕቶፕ የአጠቃቀም ሁኔታችን በጣም ጥሩ በሆነ መንገድ መሆን ይኖርበታል ማለት ነው። እንዲሁም ደግሞ ከዚህ ጋር ተያይዞ አንዱ የ የሚያደርገው ነው ወይም ደግሞ የተለያዩ የሚሰሯቸውን የላፕቶፕ ሂደት ለምሳሌ በላፕቶፕ የሚሰሩ ያው በስልክም በሚገባ ይሰራሉ ግን ያው ለምሳሌ እንደ ግራፊክስ ዲዛይን እንደ አዶቤ ፕርሚየም የምንላቸው እንደሱ እንደሱ አይነቶችን አሁን በላፕቶፕ ለመስራት በጣም ምቹ የሚሆንበት ሂደት አለ ማለት ነው። የተለያዩ የኦንላይን ሰዎች የሚሰሩበት ሂደት እና ይህ በጣም ትልቅ ነገር ነው ብዬ አስባለሁ። እንግዲህ ያው ጥሩ የሆነ የ በዚህ የላፕቶፕ ስንመለከተው ብዙ ነገሮችን ሊያቃልል የሚችልበትም ሂደት አለ በተለይ በተለይ አሁን ላይ ያለው የቴክኖሎጂ ግዝፈት በጣም ትልቁ የወረ አጠቃቀማችንንም በደንብ ከተረዳን ካወቅን የት ነበርን የሚለውን ሂደት እንዳምመልስብን በደንብ መረዳት በደንብ ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሆነ የላፕቶፕ ሂደቶችን መምረጥ በጣም ወሳኝነት አለው ብዬ አስባለሁ። በሀገራችን እና ያው ሁሉም ደህና ነው የሚለውም የተለያየው እንትኖች ይላሉ የተለያየው እኮ ያንተ በ በዚህ የላፕቶፕ ሂደት በጣም ብዙ ሰዎች የሚሰሩበት ሂደት የሚንቀሳቀሱበት ሂደት አለ ማለት ነው። እና ይህም ይመስላል እያንዳንዱ የ ላፕቶፕ አይነት ቢለያይም ወይም ደግሞ መጠናቸውም ሳይዛቸውም ሊሆን ይችላል እንዲሁም ደግሞ ጥራታቸውም ሊለያይ የሚችልበት ሂደት አለ። እና እሱንም በደንብ መግዛት አለብህ የሚለውን የላውቶፕ አይነት ደግሞ የላፕቶፑን ሂደት መመልከት የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄን ይመስላል ማለት ነው። ብዬ አሰብኩ ኩ ሂደት ያው እኔ በእኔ በኩል ሳየው ላፕቶፑ እንግዲህ በጣም ትልቅ ነው ግን ግንኙነት ያን ያህል ለ እያንዳንዱ ማህበረሰብ ተደራሽነቱ በጣም ጉልህ እየሆነበት አሁን አሁን ነው እየመጣ ያለው እንጂ ያን ያህል ዬለም ነበር እና። ያንን ወይ የሚለውን የላፕቶፕ እሳቤ በፍጥነት ገዘዋለሁ ቆይ አሁን ትንሽ ቆይቼ የሚለውን እሳቤ ስለሚይዙ በብዙ መንገድ የሚገዙበት ሂደት አለ። እንደ አጠቃላይ ይህን ይመስላል ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስገባ እንግዲህ ኮከቡ መመልከት ትወዳለህ የሚል ጥያቄ ነው የተነሳልኝ እንግዲህ ጥሩ የሆነ ጥያቄ ነው ማለት ነው። እንግዲህ ያው ኮከብ ስንመለከት በጣም ጥሩ የሆነ ስሜት የሚሰጠን ይሄን ይሄዳል ብዬ አስባለሁ። ያው ከ ታላላቅ ሰዎች የምናየው ደግሞ የምንመለከተው ሽውጊ ሽውጊ እና እያንዳንዱን የኮኮቦችን ምርካት ትወዳላችሁ የሚለው በጣም እሺ የኛን እና እያንዳንዱን ያለው አበስም ሆነ የ እና በድር መንገድ ብቻ እያንዳንዱን እስቲ አሁን መንገድ ለወሳ እና ይሄን ይመስላል ማለት ነው። በተወሰነ መንገድ ኮከቦችን መመልከት በደንብ ትልቅ የሆነ ስሜት የሚሰጠን ነው ብዬ አምናለሁ። በተገቢ መንገድ እና ጥሩ የሆነ ያስተሳሰብ ለውጥ ካለ አነሳውም ማለት የምንችልበት ሂደት አለና። እና ይሄንን መመልከት የምንችልበት ሂደት አለ። በዋናነት እንግዲህ ኮከብ መመልከት የሚለው ጋር ያው ማታ ማታ እንግዲህ ጨረቃ ላይ ብቅ ብዬ ወጥቼ ብዙ ጊዜ ያው እኔ ብቻዬን ነው አለው አለው አዛዬ ብዬ ነገም የኮከቦችን ሂደትንም ለምንመለክት በጣም እና እያንዳንዱን የሙያ በሎት የምናይበት ሂደት አለ ማለት ነው። ይሄን ይመስላል እና አጠቃላይ ስንመለከተውና ያው የአጠቃላይ ደሞዝ ያ እና እንደ አጠቃላይ ትልቅ የሆነ የ ኮከቦችን መመልከት እንግዲህ በጣም ጥሩ የሆነ ስሜትን የምናየብት ሂደት አለ። ኮኮቦቹ በተገቢ መንገድ ወደ ሴቱሬን የሚሄድትን በሚገባ አይደለም እያንዳንዱን የ ኮኮብ ሂደቶችን በደንብ የትኛውም ቦታ ላይ እና ይህ ደግሞ በጣም ትልቅ የሆነ የእድሉን ገሎበር እና እያንዳንዱን ስህተትም ሆነ እያንዳንዱን እና ይህን ይመስላል ማለት ነው። በብዙ መንገድ ያየነውና የተረዳነው ያለንበት እውነት አለ ማለት ነው። እንደ አጠቃላይ ጥሩ የሆነ የትምህርት ሂደቶችን እና ይሄን ይመስላል ለማለት ነው የምፈልገው። እና እያንዳንዱን የ እና እያንዳንዱን የ ኮኮቦችን እንግዲህ ስናይ በጣም የሆነ ውስጣችን ያላሰበ ደስታ እና ይህን ይመስላል ማለት ነው። በአጠቃላይ ሳየው እና እና ይህን ይመስላል ብዬ አስባለሁ። አንድ አጠቃላይ ጥሩ የሆነ የእያንዳንዱ ወጥተማ የሆነ የሚያደርጉበት ሂደት የተለያዩ አሉ እና ይሄን ይመስላል ማለት ነው። እና ይሄን ይመስላል እንደአጠቃላይ በጥሩ መንገድ ማርያምን ስራ ከሰራን በጥሩ መንገድ መከፈል እንጀምራለን ማለት ነው። እና ይህን ይመስላል እንደአጠቃላይ ጥሩ የሆነ ጊዜንም አሳልፌበታለሁ በጣም ደስ ይላል ማለት ነው። እና ከዚህ ጋርም ተያይዞ እንግዲህ ኮከቦቹ መመልከት በጣም ጥሩ ስሜት የሚሰጥ ነገር ነው ማለት ነው። በዚህ አንድ ተኝተህ እኔ አልሃ ትልቅ ደረጃ ነኝ ደረስኩኝ የምናይበት የተለያዩ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው እንግዲህ በጣም ጥሩ ጊዜ እያሳለፍን ነው። እያንዳንዱ ጥያቄዎች በጣም ትልቅ የሆኑ በእለት ከለት ኑሯችን ውስጥ የምናደርጋቸው እንደመሆናቸው መጣን በጣም ደስ የሚሉ ናቸው ማለት ነው እና ጥያቄዎቹ በጣም አሪፍ ናቸው። እንግዲህ ወደ አሁንም ጥያቄ እንግዲህ በድጋሚ ስገባ በባህላችሁ ሰርግ እንዴት ይከበራል ይላል? በጣም ጥሩ እንግዲህ በባህላችን ሰርግ በጣም በጣም በልዩ ልዩ ድባብ አለው ማለት ነው። በሀገራችን የእስር ግብር በዓል አከባበር እና ያው እንግዲህ የሰርግ አከባበር በመጀመሪያ ሂደት ላይ ያው በጣም በሚገርም ሁኔታ እያንዳንዱ ነገር የሚካሄድበት ሂደት አለ። ያው ቅድሚያ ያለ ልጅቷ እና ልጁ በደንብ ተግባብቶ በሚገባ የትዳር ህይወት ወይም ደግሞ የቤተሰብ ምስረታ ህይወት የሚጀምሩበት ሂደት ይኖራል። እና እነሱ ያው ተግባብተው በቃ እኔ እነና አንተ የትዳር አጋር ሆነን መኖር እንችላለን የሚለውን ነገር በደንብ ከተማመኑና ከተገባ በኋላ በደንብ ከተዋደዱ በኋላ ያው ሽማግሌ በፍጥነት የሚልክበት ሂደት ይኖራል። ከወንድ በኩል እና እሱ ሽማግሌ ከላከ በኋላ ያው ሲቀጥል ወደ ልጅቷ ስንሄድ ልጅቷ ያው የልጅቷ ቤተሰቦች ያው እንግዲህ በጠዋት የልጁ ቤተሰቦች ከልጁ ጋር ያው ሽማግሌ ተመረጠው ሶስት ሽማግሌዎች በፍጥነት ይሄዱና ጠዋት በጠዋት ሄደው ልጃችሁን ለልጃችን የሚሉበት ሂደት አለና ያንን የሚያደርጉበት ሂደት እንግዲህ ያው ልጁ እንድትገባ ለማድረግ ማድረግ ነው ወይም ደግሞ ልጁ እንዲያገባት ለማድረግ ነው። እና ከዛም ተስማምቶ እሺ ካሉ ያው እነኛ የሄዱ ሽማግሌዎች በፍጥነት ወደ ቤት ይመለሳሉ ቀን ቀጥረው ከዛ በጊዜ ሂደት ደግሞ ያው ወደ ወደ ቀለበቱ የሚገቡበት ሂደት ይኖራል። ወይም ደግሞ ቀለበት እንዲያስርላት ማለት ነው። ከዛ ወይም ደግሞ ቀለበቱንም ሰርጉንም ሰርጉን ያስቀድሙና ቀለበቱ ከተወሰነ ቀናት በኋላ የሚደረግበትም ሂደት አለ። አንዳንድ ጊዜ ላይ እና ያው እንደየሁኔታው ብለያይም ስለዚህ ያ ጊዜ ላይ በተገቢው መንገድ ያንን ሰርግ ስነ ስርዓት ላይ ሲደርስ በጣም ደስ በሚል ድባብ እንግዲህ ያው ልጁን የሚያጅቡ ወጣቶች ልክ እንደሱ ወጣቶች በደንብ ሙሽራውን የሚያጅቡ የሚዘጋጁበት ደግሞ ሂደት አለና እነሱ እንግዲህ በተገቢ መንገድ ልጁን ወደ ሙሽሪት ቤት ይዘውት በተለያዩ መኪኖች በሚገባ አሸብርቃ ሂደት አለና ከዛ በጣም በጣም በደስታ ከቤቱም ስንወጣ እያንዳንዱ በጣም ሰው በደስታ ፈንድቆ በእስክስታው በጭፈራው በሃይሎጋ ሽቦ በጣም በልዩ ልዩ ድባብ ነው እንግዲህ ይሄ የሰርንግ ክወና የሚከናወነው እና እና እያንዳንዱ ህዝብ በጣም ከሚታሰበው በላይ የዚህን እያንዳንዱን የሰርግ ህደቱን በጣም ልዩ በሆነ መንገድ የሚሄድበት ሂደት አለ። እና ያው እንግዲህ የልጅቷ ቤተሰብ ጋር ሄዶ በደንብ በሚገባ ከተባለው ወይም ደግሞ ከተጨፈረ በኋላ በመቀጠል እንግዲህ ወደ ልዩ ቤተሰብ ወይም ደግሞ ወደ ሙሽራው ቤተሰብ በሚገባ ያው ልጅቷ አሉ ቤቷ በደንብ የምትወሰድበት ሂደት አለ ማለት ነው። ቅልጥ ባለ እልልታና ጭፈራውም ሆነ እንዳንዱ ነገር እና ከዛ በኋላ ያው ያንን ከተደረገ ጥሩ የሆነ የ የንግግርም ሆነ ይሄ የመግባባት ሂደትንም ይሄ የሚያቆራኘውን እንግዲህ ያው የቀለበትም ሂደት ይደርሳል ያን ያከናውናሉ እና እያንዳንዱ ደግሞ የቀለበት ሂደቱን በተገቢው መንገድ ማንኛውም መቅረት የሌለበት ነገር ወደዛ ወደ ቀለበት ቦታ ላይ ሲኬድ በሚገባ መምጣት ያለበትን በሚገባ እንዲመጣ የማድረግ ግዴታ አለብን ማለት ነው። ከቤተሰቡ ከልጁ ቤተሰብ በኩል እና እና የእያንዳንዱ ነገር በብዙ መንገድ ይቀጥላል

እሺ በጣም ጥሩ በድጋሚ ተመልሼያለሁ ማለት ነው። እንግዲህ ድጋሚ ወደ ጥያቄዎች ስገባ። ጥያቄ ነው። እንግዲህ ጢምህን ትቆርጣለህ የሚል ጥያቄ ይመስለኛል ያው ለማስተካከል ያክል ታቆያለህ ጢም ታቆያለህ የሚል ጥያቄ ይመስለኛል እንግዲህ እሺ በጣም ጥሩ። እንግዲህ ጢም ስንመለከተው በጣም በፍጥነት የሚያድግ በጣም ቶሎ ቶሎ የሚያድግ እንዲሁም ደግሞ ከማደጉ ጋር ተያይዞ አንዳንዴ በጣም የሚያሳካክ የሚበላ የሚሆንበት ሂደት አለ። እንግዲህ ጢምን ስንመለከተው። አንዳንዱ የጥንት አይነቶችን ስንመለከት የሰዎች ጥበቃቸው መጠን በጣም አንዳንድ ጊዜ ከፍተኛ የሚሆንበትም ሂደት ስላለ እያንዳንዱን መጠንም በተገቢው መንገድ የምናይበት ሂደት አለ። አንዳንድ ሰዎች ፂማቸው በጣም ሽርግግ ብሎ በጣም ደስ የሚልበት ሁኔታ አለ። አንዳንድ ሰዎች ደግሞ ፈጽሞ ጭራሽ ፍጥኝ የሚባል ነገር የሌላቸውን ሰዎች መመልከት እንችላለን ማለት ነው። እና እንደኚህ ሰዎች ማወዳደርም ሆነ ማነጻጸር ትንሽ ይከብዳል ብዬ አስባለሁ ያው። የተሻለ ቢሆንም አንደኛው ከአንደኛ የተሻለ ቢሆንም ያው ያንያህል ችግር ያለው ነገር ነው ብዬ አላስብም። ማለት መጥቼም ስለሆነ ነው ጺም አልኖረው ያው ቢኖረው በጣም ጥሩ ነው እሱ ይሆነዋል ማለት ነው። ግን ከሌለውም ያው ያን ያህል የሚያጨናንቅልን እንትን የሚልብ ነገር የለውም ማለት ነው። በዚህ ላይ ግን ያው በነገራችን ላይ ይሄ ጢም የሚለው ነው ዘር የሚመጣ ነው ማለት ነው። ዘራቸው ጢም ያላቸው ወይም ደግሞ ጭራሽ ፈጽሞ የላቸው ሰው ሆኖ ሙሉ በሙሉ ዘሩ ከትንሽ ከትልቁ ቲም የላቸውም ደግሞ መላጣ የሚሆንበት ሂደት አለ። ወንዶቹ በጣም ይሄ ጊዜ ላይ በጣም በተለይ ወንድ ሆኖ ያው ጤም ያለመኖር በጣም ይደብራል ያው ምንም ማድረግ አይቻልም እንጂ። እና ደግሞ እንዲህ ብሎ አሪፍ የሆነ ይዘራችን አይነቱን ደግሞ የሚገርም ጢም ያለው የሚፈጠርበት ሂደት አለ ማለት ነው። ከዛ ማህበረሰብ ውስጥ በቀነኛ አስተማማት ነው እና። ጢም ያንያሃል እኛ የምንቆርጥበት ሂደት የለም እና ያንን አለው እንዴ ፋዘርህን ለምንቆርጥበት እለትም ይኖር የሚችልበት እለት አለ። እና አጠቃላይ ደሞ እኔ እኔ አሁን ባለውበት እኔ ጢሜን ያው በዚህ በ በወኪላ በመኝ በባትሪ የሚሰሩት የጺም መቁረጫዎች ነው በደንብ የሚቆርጠው ማለት ነው። እንደውም ብዙ ጊዜ ሰዎችን ሳይ ጢማቸውን የሚላጩበት በምላጭ ነው ማለት ነው። እኔ ያን ያህል ደስ አይለኝም በዛ ገና መላጨት ምናምን ሳይሆን በተገቢው መንገ በመብራት እንደውም በደንቡ ራሱ ያሲያል ይደብረኛል። ማለት ነው እና ሼር ደግሞ ታሳቢው ማድረግ ነው። እንግዲህ ያው የተሻለ ሀሳብ የሚለውን ወይም ደሞ አስቸጋሪ የሆኑን ለማለት ያለው እንግዲህ ያው ከዚህ በጥንቃቄ ጭራሽ ምንም ለመያዝ የማያመች የጢም ሂደት መመልከትም የሚችልበት ሂደት አለ። አንዳንድ ጊዜ ላይ ለሞገስ እንኳን የሚሆን የሂደት ማንአገኘበት ሂደት አለ እና እሱም በጣም የሚነብር ነገር ነው። ብዬ ነው የማስበው እና እያንዳንዱን ሁኔታ ደግሞ የተሻለ ለውጥ ለማግኘት እያንዳንዱን የስንፍና ሂደትንም ሆነ የ አመለካከት በተገኘው ከአስተካከልነው ነው ትልቅ የሆነ የገነዛቤ ሂደትንም የምናገኝበት ሂደት ይኖራል ብዬ አምናለሁ። እያንዳንዱን ስራ ለመከወን ለመስራት በመጀመሪያ ትልቅ የሆነ የሀሳብ መኖር ዋና የቦታውን የሚይዝበት ሂደት ይለዋልና። ደግሞ የሚሰሩ ስራዎችንም እንዲሁ ደግሞ ከጢም ጋር ተያይዞ የተለያዩ ጢም ሌላቸው ሰው የመላጣ የሚሆንበት እለት ቢኖርም ያው በጊዜ ሂደትም የሚስተካከልበት ሂደት ይኖራል። አንዳንድ ጊዜ ላይ በብዙ ሁኔታዎች ላይ ለምሳሌ አይሰጎርም ካለ አለ ካለ ይጨንቅላት ዘጎር በቃላኑ በቆይቼ ብቻ አልበስለትም ይኖራል ማለት ነው። እና ይሄን ይመስላል

እሺ በጣም ጥሩ እንግዲህ አሁንም በድጋሚ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው እንግዲህ አሁን ላይ ደግሞ ቀጣዩን ጥያቄ ስናየው? የሙዚቃ መሳሪያ መጫወት ትችላለህ የሚል ጥያቄ ነው በጣም ጥሩ ያው እነደዚ የተለያዩ እነዚህ ዲጂ የምንላቸው ወይም ደግሞ የተለያዩ የኪፖርድ አይነቶችንም ያው አልችልበትም ማለት ነው በጊዜ ሂደት ግን በተገቢው ሁኔታ የምለምድበት ሂደት ሊኖር ይችላል ማለት ነው። ያው ሙዚቃ እኔ በጣም በነገራችን ላይ ሙዚቃ ደስ የሚለኝ ሂደት አለ ማለት የተለያየ ወሬዎችን ከማወራ ይልቅ ሙዚቃን ብሰማ እኔ የምመርጥበት ሂደት አለ። ስለዚህ ስለዚህ ሙዚቃን በጣም ደስ የሚለኝ ሂደት አለው ማለት ነው። ሙዚቃ ስሰማ እና ሙዚቃ በጣም የትልቅ ቦታ ያለው ነገር ነው ለማለት እወዳለሁ እያንዳንዱን የሙዚቃ ሂደቶችንም ደግሞ ስንመለከት ጥሩ የሆኑ የሙዚቃው ባለሙያዎችም አሉ አስቸጋሪም የሆኑ ሙዚቃ ባለሙያዎች አሉ ማለት ነው። እነኚ እነኚ አሁን በጣም የሆነ ማጣራት ሂደት ቢኖራቸው ጥሩ የሚሆንበት ሂደት ይኖራል ማለት ነው። እና እያንዳንዱን የሞያ ሂደቶችንም ሆነ እያንዳንዱን የክህሎት አይነቶችን በተገቢው መንገድ በጥንቃቄ ካደረገን ወይም ደግሞ በጥንቃቄ ከሰራን ትልቅ የሆነ የምናገኝበትም ሂደት ይኖራል ማለት ነው። እንግዲህ በሙዚቃ መሳሪያ በመጫወት እንግዲህ በሀገራችን በጣም በጣም ከፍተኛ በጣም ቶፕ በሚባል ደረጃ ቦታ የያዙ በሚገባ ጥሩ ነገርን የሚያስተላልፉ ባለሙያዎችን ደግሞ እዚህ የሙዚቃ መሳሪያ መጫወቻ ባለሙያዎች ላይ ትልቅ የሆነ ቦታን የሚሰጥበት ሂደት መሆን አለበት ማለት ነው። ነገር ደግሞ በተገቢው መንገድ ስናየው የተሻለ አካሄድ ስለሚችል በዋናነት ይሄንን ታሳቢ በማድረግ እጅጋ በቀላሉ መቀነስ እንድንችል ማራግ እንችላለን እንደሱ መሄድ እንችላለን ወይስ ገና ነው እያለ እያንዳንዱን የሞያ ክህሎትም በተገቢው መንገድ አስበንበትና አልመንበት በደንብ መቀበልና ለማስቀመጥ የሚሆንብን ሂደት አለ ማለት ነው። እና ይሄንን ደግሞ በተሻለ መንገድ ማሳካት ይኖርብናል ማለት ነው። በብዙ የእውቀት አድማስ ደረጃም ሆነ የእያንዳንዱን የምናደርግበት ሂደት ውስጥ በጣም ትልቁን ቦታ የሚይዘው ደግሞ ከዚህ በጋር ተያይዞ እንግዲህ እንደምናየው ያው የዚህ መሳሪያ መጫወቻ ማለት ነው። እሱ ነው በሚገባ እንግዲህ ትልቅ የሆነ ቦታ ያለው ማለት ነው እንደ አጠቃላይ እና ትልቁ የሙዚቃ መሳሪያው ወይም ደግሞ መጫወቻን በደንብ ሙያው ላይ ኤክስፖርት የሆኑ ሰዎች አሉ ማለት ነው። እነሱ ደግሞ በተሻለ መንገድ ቢቀርጹ በጣም ደስ ይለኛል ብዬ አስባለሁ ይህ የእያንዳንዱ የህዝባችን የምንለው ወይም ደግሞ ከማህብረሰቡ ጋር አብረው ተላምደው እንደሚኖሩት የጅግራ ሂደቶች አሉ ማለት ነው። በጣም በሚገርም ሁኔታ በ መለያየቱን ደግሞ አንድ ላይ በመቀናኘት በጣም ትልቅ ቦታ እዚህ እየሰሩበት ሂደት ይኖራል አልፎ አልፎ የከተማ ውስጥ እና የተሻለ ቦታ ወርውሮ ሲፈልጎ ነው ያየኋቸው እና በጣም ደስ የሚል ነገር ነው። በጣም የም ተሻለ የሙያ ክህሎት ሲኖረን በጣም በተገቢው መንገድ ስንሰራ ትልቅ የሆነ ውጤትም የምናገኝበት ሂደት ይኖራል ማለት ነው። እያንዳንዱ ደግሞ ሁኔታዎችን ስንመለከት በጣም ከመተገቢው መንገድ ከሰራን እና ጥሩ ወደ ግንኙነትን ካደረግን በማንኛውም የዘርፍ ሂደት ትልቅ ውጤትም ሆነ የተሻለ የለውጥ ሂደትም የምናይበት ሂደት ይኖራል ብዬ አስባለሁ። ከዚህ ከዚህ ጋር ተያይዞ በጣም የተሻለ ለውጥ እንዲኖረን የማድረጌ ግዴታ የኛ ሀላፊነት ይኖርብናል ማለት ነው። የእያንዳንዱ ሂደትን በተሻለ መንገድ ተግባራዊ ማድረግ በጣም የተሻለ ነው። የሚል የሙዚቃ መሳሪያንም በተገቢው መንገድ መጠቀም በጣም የተሻለ ነው ብዬ ነው የማስበው

እሺ በጣም ጥሩ ወደ ቀጣዩ ጥያቄ ስገባ እንግዲህ አዎ ጥያቄዎቹ እንግዲህ በጣም ጉልህ አስተዋጾ የሚያደርጉ ጥያቄዎች ናቸው ማለት ነው። ምክንያቱም እያንዳንዱ ሁሌ የምንኖረው ህይወት የሚገልጹ ናቸው ማለት ነው። እንዲሁም ደግሞ በተሳሳተ መንገድ ራሱ ብንሄድ እነኚህ ጥያቄዎች በጣም የማረም የሚችሉበት ሂደት አለ እና ስለዚህ በጣም ደስ የሚል ጥያቄ ነው ማለት ነው። በዋናነት እንግዲህ እያንዳንዱ የዚህ የሙያ ዘርፍ በጣም ደስ የሚልበት ሂደት አለ ግን ወደ ጥያቄውም ስገባ ወደ ስራ ምን ልብስ ትለብሳለህ የሚለው በጣም ጥሩ እንግዲህ ወደ ስራ ሄደው ያው ስራውን ሊመጥን የሚችል ልብስ ነው ጸዳ አርግቼ የምለብሰው ማለት ነው። እንግዲህ ስራውን ሊመጥን የሚችለው ልብስ ያው ብዙ አይነት የልብስ አይነቶች ቢኖሩም ያንን ልብስ አይነት በተሻለ ሂደት ለማከናወን ውይም ደግሞ ለመልበስ ጥሩ የሆነ የአለባበስ ሂደትም እንዲኖረን ማድረግ የምንችልበትን ሂደት ማመቻቸት ራሱ በጣም በራሱ ትልቅ የሆነ ቦታ የሚይዝ ነው። ብዬ ነው የማስበው መስዋዕትም እያንዳንዱን ነገር ስናይ ይሄ በተሻለ መንገድ ጥሩ የሚባል እውቀት እንዲኖረን ወይም ደግሞ አመለካከት እንዲኖረን ትልቅ የሆነ የአስተሳሰብ ሂደትም እንዲኖረን በጣም በጣም ከምንለው በላይ ትልቅ የሆነ ቦታ የሚሰጠው ሂደት ስላለ ታሳቢ በማድረግ መስራት ይኖርብናል ማለት ነው። ያለው አንዱ ስራ የዚህ ወደ ስራ በምንመጣበት ሂደት በደንብ ልብሳችን የምንለብሰው ልብስ ራሱ ያንን ስራውን የሚወክል ቢሆን በጣም የሚመርጥበት ሂደት ስላለ እሱን ታሳቢ አድርገን ብንንቀሳቀስ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ጥሩ ነገር ስንሰራ ጥሩ የሆነ ውጤት የምናገኝበት ሂደት ስራ አለ እያንዳንዱን ነገር በተሻለ መንገድ መመልከት ጥሩ የሚሆንበት ሂደት ይኖራል ብዬ አምናለሁ እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የ ልብስ አለባበስ ሂደትን የስራ ቢሆን መልካም ነው ብዬ አስባለሁ። ያው እኔ እንግዲህ በሚገባ ለስራው የሚመጥን ለምሳሌ ሹራብ ሊሆን ይችላል አንዳንዴ እንዲሁም ደግሞ የተለያዩ የልብስ አይነቶችንም ምለብስበት ሂደት አለ ማለት ነው። ለምሳሌ አሁን አንድ የባንክ ሰራተኛን ስናየው ግዴታ ወደ ደም ጠላም መልበስ ያለበት ያው ያንን ሰው ሁሉ ለው ማለት ነው የመልበስ ያለበት ያንን እንደዛ ለበሰ ደግሞ ማለት በቃ ግዴታ ያንን የሙያ ሂደቱን ዲሲፕሊን ሆኖ አከበረ ማለት ነው። የምንለው እና እና እንደ አጠቃላይ ያለንበት ብዙ ነገር የሚለውጥ ነው ደግሞ የኛን ብዙ ነገር የሚገልጽ የሚሆንበት ሂደት ስላለ ይህንንም በጥሩ መንገድ ታሳቢ አድርገን መስራት የተሻለ ለውጥና ውጤት የምናገኝበት ሂደት ይኖራል ብዬ አምናለሁ። እና እንደ አጠቃላይ ደግሞ ትልቅ የሆነ ምልከታ በጣም ደስ የሚል ነው ማለት ነው እና አሪፍ የሚባል ሂደት አለው ማለት ነው። ያ አጠቃላይ እያንዳንዱ የሰዎች ሂደትም ትልቅ የሆነ ቦታ ያለው ስለሆነ እያንዳንዱ የሙያ ሂደቱን በተገቢው መንገድ ብዙ ነገሮችን ለማውቅ ማየት ምንችልበት ሂደት አለ ማለት ነው። እና እነኚን ታሳቢ አርግተን በተገቢው መንገድ ከሰራን እና እውቀት ካካበተን የተሻለ የተሻለ ለውጥ የምናመጣበት ሂደት ይኖራል ማለት ነው። እያንዳንዱን የእውቀት የርከን ደረጃም ስንመለከት በየጊዜው እንግዲህ ያው መማር ብቻ ሲሆን በጣም ትልቅ የሆነ አእምሮአችን የመስፋትና የመናገርም ጥበብ ይኖረዋል ማለት ነው። እያንዳንዱ የ እዚህ የደስ ወደ ስራ የሚወጣበትንም ሂደት እዚህ ጋር ተይዞ በተሻለ መንገድ መውጣት በጣም ጥሩ ነው ብዬ ነው የማስበው ምክንያቱም ለደንበኞቻችን ክብር ሲባል በደስታ የምንቀበልበት ህይወት ይኖራል እና ይሄንም ታሳቢ አርግቶ በደንብ መቀጠል ይኖርብናል ማለት ነው። እና እና አጠቃላይ ይሄን ይመስላል ብዬ አምላለሁ እንድትረዳሁት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ ወደ እያንዳንዱ ጥያቄ በጣም አሪፍ ናቸው ማለት ነው። እና በኋላ እለት ይህንን ደግሞ ስንመለከተው በጣም የሆነ ቦታ አለው የጥያቄም ሂደት አለው ማለት ነው እንግዲህ እጅ በመጨባበጥ ትወዳለህ የሚለው እጅ መጨባበጥ ትወዳለህ የሚል ጥያቄ ነው። በጣም ጥሩ የሆነ ጥያቄ ነው እንግዲህ እጅ መጨባበጥ በጣም ደስ ከሚለኝ አንዱ እጅ መጨባበጥ ነው ማለት ነው። እና እጅ መጨዋመጥ እንግዲህ በዋነኝነት ስናየው ትልቅ የሆነ ቦታ ያለው ነገር ነው ብዬ ነው የማምነው እና እያንዳንዱን የመጨባበጥን ሂደት ላይ እያንዳንዱን ልናደርጋቸው የምንችላቸው ነገሮች በጣም በተገቢው መንገድ የምናይበት ሂደት ይኖራል ማለት ነው። እና ይሄን የመጨባበጥም ሂደት ስናየው በጣም እኔ በጣም መጨባበጥ ደስ ይለኛል ማለት ነው። እንግዲህ ከሰዎች ጋር የምናደርገውን ብዙ አይነት ንግግሮችም ሊሆኑ ይችላሉ ብዙ አይነት የመግባባት ሂደቶችም ሊሆኑ ይችላሉ። እንዲሁም ደግሞ የተሻለ የእውቀት ለማግኘት መጣርንም ሊሆን ይችላል። ብዙ ነገሮችን ለማረግ የሚጣጥሩ ሂደቶች ሲኖሩ በጣም እጅ መጨባበጥን ከዚህ ጋር ተያይዞ ለምሳሌ ከሩቅ አገር የሚመጡ ሰዎችን ስንመለከት በጣም ደክሟቸውና ከመኪናም ሲወርዱ በጣም ያው ዝለው ነው የሚመጡት ግን ለመጨባበጥና ለመሳሳም ጊዜ ላይ በጣም ፈጣን ይሆናሉና ምን ያህል ደስታ እንዳለው ይህንን የ የመጨባበጥን ስሜት በደንብ በደንብ በደንብ ከልባቸው ያነበቡት ሂደት አለ ነው። ለአጠቃላይ እንደዚህ ሙያ ጥበብ ባለሙያዎቹ እና እንግዲህ ያው በእጅ መታጠብ በዋነኝነት ትልቅ የሆነ ቦታ ያለው ነገር ነው ብዬ ነው የማስበው። ምክንያቱም እንግዲህ በእጅህ ስንታጠብ እግራችንንም ጽድት አድርገን የምናጥብበት በዘተ አለና በፍጥነት ወደ መኝታም ሆነ ወደምንሰራው ስራ ልንሄድ የምንችልበት ሂደት ይኖራል ማለት ነው። እንዲሁም ደግሞ ያው ብዙም ጊዜ የተለዩ በዓላት ሲኖሩ እንዲሁ ደግሞ የተለያዩ ሂደቶች ሲኖሩ ብቻ ከሰው ጋር የመጨባበጥ ሂደት በጣም ብዙ ጊዜ የሚያጋጥመኝ ሂደት አለ ማለት ነው። እና ይሄ ደግሞ ያው ጥሩ ነገር ነው ብዬ ነው የማስበው ያን ያህል ችግር የሚያመጣ አይመስለኝም። እና እንግዲህ ከእጅ መጨባበጥ በዋነኝነት እነዚህነት የተለያዩ ሰዎች ተነፋፍቀው ሲገናኙ በጣም ከሚታሰበው በላይ ትልቅ የሆነ የናፍቆት ስሜት ስላለው በሚገባ ያንን የሚፈልጉትን የሚጽፉበትን ሊሆን ይችላል ወይም ደግሞ ተጨባብጦ ተሳስመው የማይጠግቡበት ሊሆን ይችላል እና ብዙ ነገሮችን መመልከት የምንችልበት ሂደት ይኖራል። ብዬ አስባለሁ እያንዳንዱን ነገር ላይ እና ያው ከብዙ በጥቂቱ ለማንሳት ያህል ልሞክረው የሚለውን ለማሰብና ለመዋቀድ እንዲመቼኝ ነውና ያው እንዲህ እጅ መጨባበጥ ትወዳለህ የሚለው? በአጠቃላይ ጠቅለል ተደርጎም ሲታይ እንግዲህ በደንብ በሀገራችን ልክ እንደ ባህልም በደንብ ሰዎች ሊጨባበጡበትና ሊዝናኑበት የሚችሉበት ሂደት ስላለ እያንዳንዱን ሙያዊ ሂደት በጣም በተገቢው መንገድ የእዚህ የሚደረጉ ልብሶች ጋር ተያይዞ እንደኛም የመጨበጫ እጃችን የሚገባም በሱም መጠቀም የግድ ይኖርብናል ይኖርብናል ማለት ነው። ምክንያቱም ሰዎች ወደ እኛ ሲጠጉ ለምሳሌ አሁን አምና አሪፍ ወደ እጄ ወደ ካሮ በኩል አሪፍ አገኘ ይኖራል ወይም ደግሞ ካርው የምንለው ቦታ እያንዳንዱን የጊዜ ሂደት መመልከት እንችላለን እና ከተወሰነ ጊዜ በኋላ ሳገኘው በጣም ተጨባብጠን በጣም ትልቅ ሂደት ላይ የተንቀሳቀሰ እንዳለ የተናገረበት ሂደት አለ እና ይሄ ደግሞ በጣም ትልቅ የሆነ ጥሩ የሚባል ምልከታን የሚገልጽ ነው ብዬ አምናለሁ። እና እንደ አጠቃላይ ስናየው ትልቅ የሆነ ሁኔታን የምናይበት ሂደት አለ ማለት ነው

እሺ በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው። ያን አንዱ ጥያቄው በጣም ጥሩ የሚባል ሂደቶችን እያሳለፉኩባቸው ነው ማለት ነው እና ወደ አሁኑ ጥያቄ ደግሞ ስገባ ምን አይነት በቀን ምን ያህል ውሃ ትጠቀማለህ? የሚል ጥያቄ ነው በጣም ጥሩ እንግዲህ በቀን ውስጥ የምጠቀመው የውሃ ሂደት ወይም ደግሞ የምጠጣው ውሃ ቢያንስ ቢያንስ እርግጠኛ ሆኜ ከሁለት ሌትር ተኩል እስከ ሶስት ሌትር የሚሆንበት ሂደት አለ ማለት ነው ከአጠጣጥ ጋ ማለት ነው። እና ይሄ ደግሞ በጣም ትልቅ የሆነ ያ መጠጣት ውሃ በጣም መጠጣት በጣም ትልቅ የሆነ ለኔ ደስ የሚለኝ ለገረባህ ነው። እና ለአጠቃላይ ደግሞ የተሻለ ውጤትንም ለማምጣት የተሻለ ለምሳሌ የተለያዩ ኩላሊት ጸዳ ብላ ደም ዝውውር በሚገባ እንትን እንደምትለው ሁሉ ይህም የ የአንዳንዱ የውሃ የመጠጣት ሲለያይ በጣም ትልቅ ትልቅ የሆነ ቦታና ድርሻ እንዳለው መረዳት የምንችልበት ማለት ነው እና በዋነኝነት ደግሞ እያንዳንዱ የመንጠጣቸው ውሃዎች ራሱ በራሱ ምን አይነቱ ሃሎ ለምሳሌ ከወንዝ ነው ወይ እየቀዳን ያለው ከምንጭ ነው ወይ ከሚርካ ነው ወይ ዌስት ቱቦ ነው ወይ የሚለውንም በደንብ ተራርተን እና አይተን ከተንቀሳቀስን ብዙ ነገሮችን እየመቀየርን እና የሀላፊነታችንን የመወጣት ሂደት ይኖራል ይኖራል ማለት ነው እና ይሄንን ደግሞ ለማድረግ በጣም ትልቁ እና አመርቂው ህቡ ሁኔታ የተሻለ ህሳቤን መፍጠር ነው ማለት ነው በሰዎች ላይ እና በዋናነት ደግሞ እያንዳንዱ የምንሰራውን ስራ በተገቢው የሙያ ክህሎት ተግባሬ ማድረግ በጣም የተሻለ የተሻለ የምንለው ሂደት ይኖራል ማለት ነው። በዋናነት እንግዲህ የዚህ የውሃ የመጠጣት ሂደት ትልቁን ድርሻ የሚይዝበት እንዳልኩት ስንመለከተው ያው በደንብ ውሃ ስንጠጣ ፕላኔታችን በደንብ በጥራት ልክ ፍላጎታችን አንደኛ የጥራት ሂደት ሁለተኛ ደግሞ በደንብ መልካም የሆነ ሂደት የምናይበት ሂደት ይመስለኛል ማለት ነውና አጠቃላይ በቀን የሚጠጣው ውሃ ከሁለት ተኩል እስከ ሶስት ሊትር የሚሆንበት ሂደት አለ ማለት ነው እንደውም አንዳንድ ጊዜ ላይ እንደ አየር ንብረት ሆኖ በጣም ሙቀት ካለ ከዛ በላይም የምጠጣበት ሂደት አለ ማለት ነው ምክንያቱም ውሃን ይዘውዬ እጠጣለሁ ወደ የት እንደሚሄድ ራሱ ግራ የሚጋባኝ ሂደት አለ ማለት ፀሀይ ላይ ከቆየው እና ይሄን ይመስላል ማለት ነው የዚህ የፀሀይ የውሃ ሂደት የመጠጣት ሂደት ማለት ነው ይሄ እኛ ይሄ ውሃ ፀሀይ በበዛ ቁጥር በጣም ውሃው የጣማነው የሚሄድበት ሂደት ስላለ አሁን ላይ ደግሞ በጋ እንደመሆኑ መጣን በብዙ መንገድ ውሃ የምንጠማበት ሂደት አለ ማለት ነው እና ለአጠቃላይ የተሻለ የውሃ መጠን የምናይበት ሂደት ይኖራል በትንሹ ማለት ነው። እና እንደ አጠቃላይ ይህን ይመስላል የዚህ የ የቀን በምን ያህል ጠጥ ውሃ ትጠጣለህ የሚለው ጥያቄ እና በብዙ መንገድ ሰዎችን እንደውም ብዙ ጊዜ ስንጠይቅ የሚመልሱት መልስ በጣም አስገራሚ ነው ማለት ነው ከጠጣው ራሱ አንድ ብርጭቆ ነው የምጠጣው ከዚህ በላይ አልችልም የሚሉ ሰዎች ተመልክቻለሁ እና እነኛ አሁን ያን ያህል ምንም አይነት ጥቅም ያላቸው ሰዎች አይሆኑም ማለት ነው ሞት ያውት ብዙ ነገሮችን ተግባብቶና ተረራጦ ብዙ ነገሮችን የሚቆልፍበትና የሚሰማበት ሂደት ይኖራል ማለት ነው የእያንዳንዱ የአካል እንክብካቤዎችም ሆነ የተለያዩ የ እኛ በእጃችን ልንሰራው የምንችለው ነገር በቀላሉ ተግባራዊ ምናረገውን ነገር እያንዳንዷን የዚህ የ የውሃ የ ከመጠጣቱ ጋር ታያይዞ በጣም ትልቅ ይሆናል ሰዎች የጤነኛ የሚያደርጋቸው ውሃ በደንብ በግል መጠጣት ይኖርባቸዋል ብዬ አስባለሁ እና ያው በተወሰነ መንገድ የተረዳ ቢኖርም የተወሰነ መንገድ ደግሞ በጊዜ ሂደት ያሰብሎ ገና የሚረዳበት ይሄድ ይኖራል ብዬ አስባለሁና እያንዳንዱን ይህ ይመስላል ጠቅለል አርግተን ስናየው ማለት ነው የዚህ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ነው እገባለሁ ማለት ነው። እንግዲህ ቀጣዩንም ጥያቄዎችን የምንመለከተው ብዙ ጥያቄዎችን ያው ለአጠቃላይ እያነሳን ያለንበት ሂደት አለ ማለት ነው። እና ከዚህ ጋር ተይዞ እንግዲህ ይቺ ብዙ ነው ጥያቄዎችን ወደ መስራቱ እየገባን ያለነው። በዋነኝነት ደግሞ እነኚህ ጥያቄዎችም ስንመለከታቸው ምን አዲስ ነገር መማር ትፈልጋለህ የሚል ጥያቄ ነው በጣም ደስ የሚል ጥያቄ ነው። እንግዲህ ያው አዲስ ነገር እንግዲህ የሰው ልጅ ሆኖ አዲስ ሀሳብ እና አዲስ ትምህርት የተሻለ ለመማር እጅ አለው ለሰው በጣም አስቸጋሪ። ይሁንበት ሂደት ይኖራል። እና ይሄንን በደንብ ተረድቼ ስለዚህ እኔ ወደ ቦታዬ ተንቅሳቀሽ ያለውበትን እንግዲህ ሂደት በደንብ አመሻቼ በጥሩ ሁኔታ ወደ ስራ በደንብ የተሻለ ሂደትን የማከናወን ሂደት ይኖርብሃል ይኖራል ማለት ነው። እና እንግዲህ እንደ አጠቃላይ ደግሞ ስናየው ምን አዲስ ነገር መማር ትፈልጋለህ? ብዙ ነገር መማር እፈልጋለሁ ማለት ነው። በተለይ በተለይ የሃይማኖት ትምህርት በጣም በማር በጣም ደስ ይለኛል። ከዚህ በመቀጠል ደግሞ ተለያዩ አሁን በዲጂታሉ አለም ላይ ያሉት የ የ ትምህርት አይነቶች በተለየ ኤዲቲንግ በጣም ብማር በጣም ደስ ይለኛል ማለት ነው። እና የእያንዳንዱን የትምህርት ሂደትንም ስንመለከት በተሻለ መንገድ ያው ጥሩ በሚባል ሁኔታ ውስጥ መንቀሳቀስ የምንችልበት ሂደት ስላለ ያንን በታሳቢ አድርግተን በጥሩ መልኩ እያንዳንዱን ነገር በተገኙ ሁኔታ መቀየርና መረዳት ይኖርብናል ብዬ አስባለሁ። እና ደግሞ እያንዳንዱ የ የሂደት ወይም ደግሞ ሊያሳስረው የምናገኝበትን በተሻለ ነገር የምናገኝበትም ሂደት አለ ማለት ነው ነው። እና በዋናነት እዚህ የሞያ ሂደትም ሆነ እዚህ የስራ ሂደት ውስጥ ትልቅ የሆነ አስተዋጽኦ ማድረግ ወይም ደግሞ ማበርከት የተሻለ የሆነበት ሂደት አለ ማለት ነው። እያንዳንዱ ስራም ደግሞ መስራት ይኖርብናል ብዬ አስባለሁ። እያንዳንዱ ነው የሙያ ክህሎት ማለት ነው። ምክንያቱም ብዙ ነገሮች እየተቀየሩ የሚሄዱበት ሂደት ስላለ እነኚህንም ስራ በጣም በጣም ከሚታሰበው በላይ የተሻለ እንዲሆኑ ማድረግ በጣም ትልቁ ሂደት ነው ብዬ ነው የማስበው። እና እንግዲህ ምን አዲስ እንዳልነው የተሻለ የትምህርት ሂደትም መማር በጣም ወሳኝ ነው። ከዚህ በመቀጠል ደግሞ በጣም ትልቁ መማር የምፈልገው የምልክት ሂደት ወይም ደግሞ የማራግ የምፈልገው ነገር በተለያዩ የጥሩ ጥሩ የሚባሉ ጠቃሚ የሚባሉ የተለያዩ ለቤት ውስጥ የሚመቹ የበቆጣሪ ጣሪ ሊሰሩ የሚችሉ የተለያዩ ማሽኖችን እነሱንም በደንብ መማር እፈልጋለሁ ማለት ነው። ምክንያቱም ጥሩ ገቢ ሊያመጡ የሚችሉ ማሽኖቻቸው እና እነሱንም ተገቢውን ሂደት አድርግቼ በደንብ መረዳትና ማወቅ እነሱንም ቢችል በጣም የተሻለ ይሆናል ብዬ አምናለሁ ማለት ነው። እንደተረዳሁት እና ብዙ ነገሮችን ታሳቢ ማድረግ የእያንዳንዱን ሂደትም በተገቢው ወንገድ መመልከት እንችላለን ብዬ አስባለሁና። አጠቃላይ ስናየው ሂደቱን ብዙ መንገድ መማር መማር የሚለውን ገረብ ደንብ በረዳት ይኖርብናል። እንግዲህ የአንዳንዱን የ የመማር ሂደትም ሆነ ለዛ አንዳንዴ ከህይወትም በጣም ብዙ ልምዶችን ብዙ ትምህርቶችን የምናገኝበት ሂደት አለ ማለት ነው። እና ያ ሲሆን ደግሞ በተሻለ መንገድ ትልቅ የሆነ የእውቀት አልባስ መስፋት ሲለት ይኖራል። እና ይህንንም ሀሳቢ በማድረግ እንግዲህ ጥሩ የሚባል የቆይታ ጊዜ ቢኖር የተሻለ የሚሆንበት ሂደት ይኖራል። እና በዋናነት ይሄንን የሳይለንሲዮ በሚገባ ስራ በጣም ደስ በሚል ሁኔታ እንደዚህ በሚያወሩ ሂደት እዚህኛው ቤት እንዲቀመጥ አድርገው ማለት ነው። ይሄን ይመስላል። የዚህ የ የ አዲስ እቃው ሂደት ማለት ነው። ስለዚህ እሱን